እሺ እንግዲህ የስራ የስራ ጊዜው እንዴት ነው የሚል ጥያቄ ነው የደረሰኝ እንግዲህ የስራ ጊዜ ማለት ምን ማለት ነው? የስራ ጊዜ እንዴት ይለካል የስራ ጊዜ ማለት ምን ማለት ነው የሚሉትን እንግዲህ በዚህ አያይዘን ለማየት እንሞክራለን። እንግዲህ የስራ ጊዜ ማለት የተለያዩ ትርጉሞች የተለያዩ አስተሳሰቦች የተለያዩ ነገሮችን በአንድ ላይ የያዘ እንግዲህ ለትምህርትም ሆነ ለስራ አመቻች የሆነ ብዙ ጥቅሞችን ያዘ የስራ ጊዜን ማውጣት ያስፈልጋል። ማለት ነው ስለዚህም የስራ ጊዜ ማለት ስራን የምሰራበት ቦታ ስራን የምተገብር ቦታ ስራን የምናከናውንበት ሁኔታ ማለት ነው። እንግዲህ የስራ ጊዜ የተለያየ ጊዜ ሊኖር ይችላል። እንግዲህ በቀን ውስጥ ሃያ አራት ሰዓት ተሰጥቶናል ያም ማለት እንግዲህ ከአንድ ሰዓት ጀምሮ እስከ ሃያ አራት ሰዓት ያለው እንግዲህ በቀን ውስጥ የስራ ጊዜ አለ ማለት ነው። እንግዲህ ከዛ የቀን ውስጥ እንግዲህ የተመደበልን የስራ ሰዓት ቢኖር እንግዲህ መቼ ነው የሚባል ከሁለት ሰዓት እስከ ስምንት ሰዓት ያለው በቀን ነው ማለት ነው። ከዛ በተጨማሪ እንግዲህ የተለያየ የስራ ጊዜ ሊኖር ይገባል። እንግዲህ ያ በመንግስታችን የተመደበው የስራ ወይም ደግሞ የመንግስት ሰራተኞች ሊሰሩበት የሚገባ የሰዓት አይነት እንግዲህ ከሁለት ሰዓት እስከ ስድስት ሰዓት ይሰራሉ። ያም እንግዲህ ደሞዝ የሚከፈላቸው ሰዎች ደሞዝን የሚቀበሉ ሰዎች እንግዲህ የሚሰሩበት ስራ ወይም ደግሞ ይሄ ቀን ስራ የሚባለው የስራ አይነት ነው ማለት ነው። ስለዚህ ከሁለት ሰዓት እስከ ስድስት ሰዓት ይሰሩና ከዛ በኋላ ምሳ ይወጣሉ። ምሳ ከስድስት ሰዓት እስከ ስምንት ሰዓት ተመግበው በልተው ከቤተሰቦቻቸው ጋር ተገናኝተው ትንሽም አርፈው እንግዲህ እረፍት ለሰው ልጅ ያስፈርጋል እረፍት እንግዲህ ለሰው ልጅ በጣም ተስማሚ ነው። ስለዛ ያንን ነገር ካደረጉ በኋላ ወይም ደግሞ እረፍታቸውን ካረፉ በኋላ ትንሽ አእምሮአቸውን ካስደሰቱ በኋላ ከዛ በኋላ ተመልሰው ደግሞ ከስምንት ሰዓት ጀምሮ እስከ እስከ አስራ አንድ ሰዓት ድረስ የመንግስት ስራውን ይቀጥላሉ ማለት ነው። ስለዚህ በቃን ውስጥ እንደ መንግስት ሰራተኛ ልንሰራበት የተወሰነው ሰዓት እንግዲህ በቀን ውስጥ ምን ያህል ነው ቢባል እንግዲህ በቀን ውስጥ ለ ከሁለት ሰዓት እስከ ስድስት ሰዓት ከዛም ብሎ ደግሞ ከስምንት ሰዓት እስከ አስራ አንድ ሰዓት ማለት ነው። ስለዚህ በአጠቃላይ ስንት ይሆናል የሚለው እንግዲህ ከሁለት ሰዓት ሲጀመር አራት ሰዓት አለ አራት ሰዓት ሲደመር ያኛው ከስምንት እስከ አስራ አንድ ያለው ሰዓት እንግዲህ ሶስት ሰዓት ነው በአጠቃላይ ስምንት ሰዓት ወይም ደግሞ ሰባት ሰዓት የሆነ የስራ ጊዜ አለ ማለት ነው። እንግዲህ በዛ የስራ ጊዜ ስራን እንሰራለን ማለት ነው ስለዚህ የሰው ልጆች የተመደበላቸው የስራ መደብ ወይም ደግሞ የቀን ስራ የሚባለው በቀን ውስጥ ልንሰራው የሚገባ የስራ አይነት እንግዲህ ያን ያህል ነው ማለት ነው። ከዛ በተጨማሪ እንግዲህ የሰው ልጅ ህይወቱን ለመምራት የተሻለ ህይወት ለማግኘት የተሻለ ህይወትን ለመገንባት እንግዲህ የተለያዩ ነገሮችን ይመሰርታል ማለትም ምንድን ናቸው? የሚባሉ ከእነዚህም ውስጥ እንግዲህ አንደኛውና የመጀመሪያው እንግዲህ የሰው ልጅ ህይወቱን መምራት አለበት። ቤተሰቦቹን ማስደሰት አለበት ቤተሰቦችን የተሻለ ህይወት ላይ ማድረስ አለበት ስለዚህ የተለያዩ ስራዎችን መስራት አለበት ማለት ነው። የተሻለ ህይወት ውስጥ ለመገኘት የተሻለ ህይወትን ለመገንባት የተሻለ ህይወትን ለማግኘት የተለያዩ ነገሮችን የተለያዩ ህይወቶችን ይገነባል ማለት ነው። ከእነዚህም ውስጥ እንግዲህ አንደኛውና ዋነኛው ስራ በመስራት ነው ጠንክሮ በመስራት ጠንክሮ የሚሰራ ከሆነ የተለያዩ ደሞዞችን ያገኛል የተለያዩ ጥቅማ ጥቅሞችን ያገኛል ማለት ነው። ስለዚህ እነዛን ለማግኘት እነዛን ለመቀበል እንግዲህ በደንብ ጠንክሮ ሊሰራ ይገባል ማለት ነው። ስለዚህ የተለያዩ ስራዎችን ለመስራት የተለያዩ ተግባራትን ለማድረግ እንግዲህ ጠንክሮ መስራት ያስፈልጋል ማለት ነው። ስለዚህ የሰው ልጅ ምን ያደርጋል ቢባል? ከስራ ሰዓት ውጪ ወይም ደግሞ ከቃን ስራ ውጪ ማታም ሌሊትም ቀንም በትርፍ ጊዜውም እንግዲህ እየሰራ የተለያዩ ስራዎችን ሊሆን ይችላል የግል ስራዎችን ሊሆን ይችላል መንገድ ስራዎችን በተመሳሳይ ሁኔታ ሊሆን ይችላል እንግዲህ ጠንክሮ በመስራት የተለያዩ ተግባራትን በማከናዋን እንግዲህ የተሻለ ገቢን ለማግኘት የተሻለ ህይወትን ለመኖር እንግዲህ የሰው ልጅ ሲባክን ይውላል የከርማል ማለት ነው። ስለዚህ የስራ ጊዜው እንዴት ነው? ለሚለው ጥያቄ እንግዲህ የኔ የስራ ጊዜ የመንግስት ሰራተኛ ነኝ የመንግስት ሰራተኛ ስሆን ከሁለት ሰዓት ጀምሬ እስከ ስድስት ሰዓት ከዛም ደግሞ እረፍት አርፌ ደግሞ ከስምንት ሰዓት ጀምሬ እስከ አስራ አንድ ሰዓት እሰራና ከዛ በተጨማሪ ደግሞ ሌሊት እሰራለሁ ማለት ነው። እንግዲህ የግል ስራ ሊኖረኝ ይችላል የተዳዩ ሱቆችን እሸጣለሁ የተለያዩ ድርጅቶችን አስተዳድራለሁ እንግዲህ እነዛን በራሴ በቤተሰቤ ለሚጠቅም ቤተሰቦቼን ለመርዳት ቤተሰቦቼን ለማገዝ እንግዲህ የተለያዩ ስራዎችን በመስራት እተዳደራለሁ ማለት ነው። ስለዚህ የስራ ጊዜው ምን እንዴት ነው ለሚለው ጥያቄ የኔ የስራ ጊዜ በጣም የተጨናነቀ በጣም እንግዲህ ጠባብ የሆነ ነው ማለት ነው። ስለዚህ

እሺ እንግዲህ አዳዲስ የስራ ግንኙነቶችን ትፈጥራለህ የሚል ጥያቄ ነው የደረሰኝ እንግዲህ የስራ ግንኙነቶች ማለት ምን ማለት ናቸው የስራ ግንኙነቶች? ለምን ያስፈልጋሉ የስራ ግንኙነቶችን እንዴት እንመሰርታለን? የሚሉ እንግዲህ ተመሳሳይ ወይም ደግሞ የተያያዙ ጥያቄዎችን ለመመለስ እንሞክራለን። ከእነዚህም ውስጥ እንግዲህ የስራ ግንኙነቶችን እንዴት እንመልሳለን የሚለውን ለማየት እንሞክራለን ማለት ነው። ስለዚህ የተለያዩ የስራ ግንኙነቶች የተለያዩ የስራ መስኮች አሉ ከነዛም ውስጥ እንግዲህ አዳዲስ የስራ ፈጠራዎችን ልንፈጥር ይገባል የመጀመሪያ የምንሰራቸው ስራ ሊኖር ይችላል። የተለያዩ ስራዎችን የመንግስት ስራም ሊሆን ይችላል። የግል ስራም ሊሆን ይችላል የተለያዩ ስራዎችን እንግዲህ እየሰራን ኑረናል ማለት ነው ወደፊትም የምንኖረው በዛ ነው ማለት ነው። ስለዚህ የተለያዩ የገቢ ምንጮችን ለማግኘት የተለያዩ ገንዘቦችን ወይም ደግሞ ብሮችን ለማግኘት እንግዲህ የሰው ልጅ መስራት ያስፈልገዋል። ያንን ነገር ሲሰራ ያንን ነገር ሲተገብር ያንን ነገር ሲያከናውን እንግዲህ የተለያዩ ተግባራትን የተለያዩ ገንዘቦችን ያገኛል ማለት ነው። ስለዚህ የሰው ልጅ ህይወቱን ለመምራት የተሻለ ህይወት ለመምራት የተሻለ ቅንጡ ህይወትን ለመኖር እንግዲህ በደንብ መጀመሪያ ጠንክሮ መስራት ያስፈልገዋል ማለት ነው። ስለዚህ የተለያዩ አዳዲስ ስራዎችን በመፍጠር አዳዲስ ግንኙኖች ግንኙነቶችን በመፍጠር እንግዲህ የተሻለ ውጤትን ወይም ደግሞ የተሻለ ትርፋማነትን ለማግኘት መሞከር ያስፈልጋል ማለት ነው። ስለዚህ የተለያዩ ሰዎች አሉ የተለያዩ ስራዎች አሉ የተለያዩ ግንኙነቶች ጋር ወይም ደግሞ ሰዎች ጋር የምንገናኝ ከሆነ የተለያዩ ባለድርጅቶች ወይም ደግሞ ባለሀብቶች ጋር የምንገናኝ ከሆነ የተሻለ የስራ እድል የስራ መስክ ልናገኝ እንችላለን። ከዛም ብሎ ደግሞ የተለያዩ ገቢዎችን ልናገኝ እንችላለን። እንግዲህ የሰው ልጅ የተሻለን ስራ ሲያገኝ የተሻለን ህይወትን ሲያገኝ የተሻለን አመለካከት ሲኖረው እንግዲህ ትምህርትም ሊሆን ይችላል የተሻለ ትምህርትን ሲያገኝ እንግዲህ የተሻለ ገንዘብን ለማግኘት ነው ማለት ነው። አንድ ሰው ይማራል ያ እንግዲህ ተምሮ ወደ ገበያ ወይም ደግሞ ወደ ንግድ ወይም ደግሞ በተማረበት ሙያ እንግዲህ ለመስራት ይሄዳል ማለት ነው። ስለዚህ እነዛን ነገሮችን ለማድረግ እንግዲህ ብዙ ጥቅማጥቅሞች ወይም ደግሞ ብዙ ነገሮችን ያስፈልገዋል ማለት ነው። ስለዚህ አዳዲስ የስራ ግንኙነቶችን መፍጠር ማለት እንግዲህ ከተለያዩ ሰዎች ጋር ከተለያዩ ድርጅቶች ጋር በተለያየ መልኩ እንግዲህ ስለ ስራም ሊሆን ይችላል ወይም ደግሞ ስለ ቤተሰብ ወይም ደግሞ ስለ በጓደኝነት መልኩ በተለያዩ መልኩ ከሰዎች ጋር ወይም ደግሞ ከግለሰቦች ጋር ባለሃብቶች ጋር ግንኙነት እንፈጥራለን። ከዛ ያን ግንኙነት እንግዲህ ተቀብለን በጥሩ ሁኔታ እያስኬድን እያስኬድን ከዛ በኋላ ምን እናደርገዋለን? ቢባል እንግዲህ ያንን ግንኙነት ወደተሻለ መንገድ ወደተሻለ ሂደትም እንልካዋለን ማለት ነው። ስለዚህ ያንን ግንኙነት በደንብ ካጠነከርን በኋላ በዛ ግንኙነቶች የሚመጡ የተለያዩ አዳዲስ ስራዎች ሊሆኑ ይችላሉ አዳዲስ ሀሳቦች ሊሆኑ ይችላሉ የተለያዩ መደጋገፎች መተሳሰቦች ሊሆኑ ይችላሉ ከዛ በነዛ እንጠቀማለን ማለት ነው። ስለዚህ እነዛን ነገሮች ለመጠቀም እነዛን ነገሮች ለማግኘት አዳዲስ የስራ ግንኙነቶችን መፍጠር ያስፈልጋል ማለት ነው። እንግዲህ የሰው ልጅ ስራ ያስፈልገዋል ስለዚህ የተለያዩ ስራዎችን ማግኘት ያስፈልገዋል ስለዚህ እነዛን ስራዎች ለማግኘት የተለያዩ ሀሳቦችን የተለያዩ ስራዎችን መፍጠር ያስፈልገዋል ስለዚህ እነዛን ግንኙነቶችን በመፍጠር እነዛን ስራዎችን በመፈጸም እንግዲህ የተለያዩ ግንኙነቶችን በማጠናከር አዳዲስ የስራ ሂደቶችን ማከናወን ይቻላል ማለት ነው። ስለዚህ አዳዲስ የስራ ግንኙነቶችን ትፈጥራለህ ወይ ነው? ለሚለው አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ። እነዚህ የስራ ግንኙነቶች ምን ይጠቅማሉ ምን ምንስ ይጎዳሉ? የሚለው እንግዲህ በደንብ ለማየት እንሞክራለን እንግዲህ ጥቅማቸው ምንድነው? የሚባል የተለያዩ የስራ ግንኝነቶችን የምንፈጥር ከሆነ ይበልጥ የተሻለ ትርፋማነት የተሻለ ውጤታማነት የተሻለ ጠንካራ ስራ የገቢ ምንጭን እናገኛለን ማለት ነው። ስለዚህ ያንን አደረግን ማለት የተለያየ ቤተሰቦቻችንን ማስተዳደር እንችላለን ሀገራችንን መጥቀም እንችላለን ማለት ነው። ስለዚህ ራሳችንን ለመርዳት ቤተሰቦችንን ለማተዳደር እና ሀገራችንን ለመጥቀም እንግዲህ የተሻለ ስራን አዳዲስ ስራዎችን የተሻሉ የስራ መስኮችን ማግኘት ይኖርብናል። ማለት ስለዚህ እነዛን ማግኘት ያስፈልጋል ከዛ በተጨማሪ እንግዲህ ሳናውቀው ወይም ደግሞ ከተለያዩ ሰዎች ጋር ስንገናኝ እንግዲህ የተለያዩ ጉዳቶች ሊደርሱ ይችላሉ ኪሳራ ውስጥ ልንገባ እንችላለን። ምክንያቱም ሰዎቹን በደንብ ስለማናውቃቸው እንግዲህ ሰዎቹን ወይም ደግሞ የስራ እድሉን አድ አዲስ ሲሆን የተለያየ ችግር ሊፈጠርብን ይችላል እንግዲህ ያን ችግር በአግባቡ ፈተን በአግባቡ አስተካክለን እንግዲህ ልንይዘው የሚገባ ነው ማለት ነው። ስለዚህ ችግሩን መጀመሪያ ወደ ችግር ከመግባታችን በፊት ችግር ቢፈጠርብን ምን እናደርጋለን በእቅድ መሆን አለበት ማለት ነው። ሁሉም ነገር ላይ ስንገባ እቅድ አቅደን ወይም ደግሞ ኪሳራም እንዳለ ወይም ደግሞ ጉዳት እንዳለ አስበህ ልንገባ ይገባል ማለት ነው። ስለዚህ የዛን ጊዜ እንዳንጨነቅ የዛን ጊዜ ጉዳት ሲደርስብን እንዳንከፋ ከወዲሁ ተጠንቀቀን ከወዲሁ አስበንበት ልንገባ ያስፈልጋል ማለት ነው። ስለዚህ

እሺ የምትመኘው የእረፍት ጊዜ ምንድነው የሚል ጥያቄ ነው? የደረሰኝ እንግዲህ የእረፍት ጊዜ ብዙ የእረፍት ጊዜያት አለው። በእረፍት ብዙ የእረፍት ቀኖች አሉ። ከእነዛ ዉስጥ እንግዲህ እኔ ልመኝ የምችለው ወይም ደግሞ እኔ የምፈልገው የእረፍት ጊዜ ወይም ደግሞ የእረፍት ቀናት ብዙ ሊሆን ይችላሉ። ከእነዛ ውስጥ እንግዲህ መጀመሪያ እረፍት ማረት ምን ማረት ነው የሚለውን እንግዲህ እናያለን። እረፍት ማለት እንግዲህ በተለያዩ ስራዎች ደክመን በተለያዩ ስራዎች ጊዜ ሊሆን ይችላል። በተለያዩ የስራ ቀኖች ሊሆን ይችላል በነዛ ቀኖች ደክማን ሊሆን ይችላል። እንግዲህ በነዛ ቀኖች የደከምንበትን ወይም ደግሞ በነዛ ቀናት የስራ ሊሆን ይችላል የመንገድ ሰራተኞች ሊሆን ይችላል እንደውም የቀን ሰራተኞች ወይም ደግሞ የጉልበት ሰራተኞች ሊሆን ይችላል እንግዲህ የሚል የተለያዩ ስራዎች አሉ። እነዛን ስራዎች እንግዲህ ልንሰራቸው ይገባል ማለት ነው። እንግዲህ እነዛን ስራዎች ስንሰራ እነዛን ስራዎችን ስንተገብር እነዛን ስራዎችን ስናከራውቅ እንግዲህ ይደክምናል የሰው ልጅ እንግዲህ ይደክመዋል ደካማ ነው። እንግዲህ ያንን ስራ በምንሰራበት ጊዜ ያንን ስራ በምናከማውንበት ጊዜ እንግዲህ የተለያዩ ድካሞች ሊያጋጥሙን ይችላሉ ማለት ነው። ስለዚህ እነዛን ድካሞች ለመቀልበስ ወይም ደግሞ እነዛን ድካሞች ወደ ጥንካሬ ለመቀየር ወይም ደግሞ እነዛን ድካሞችን ለማስወገድ እንግዲህ የሰው ልጅ እረፍት ያስፈልገዋል። ስለዚህ የምትመኘው የእረፍት ጊዜ ምንድነው? ለሚለው ጥያቄ እንግዲህ የሰው ልጅ እረፍት ያደረግበት የሚገባው እንግዲህ አንደኛ የስራ የመንግስት ስራተኛ ከሆነ ከሁለት ሰዓት እስከ ስድስት ሰዓት ይሰራል። ከዛ በኋላ ከሰባት ሰዓት እስከ ወይም ደግሞ እንካ ስድስት ሰዓት እስከ ስምንት ሰዓት የእረፍት ጊዜ ነው ማለት ነው። ስለዚህ ያ ያ ለአራት ጊዜ ግድ በደንብ መጠቀም አለበት ማለት ነው። ስለዚህ የሰው ልጅ እንደመሆኑ መጣን የሰው ልጅ እረፍት ያስፈልገዋል ስለዚህ በዛን ጊዜ ማረፍ ያስፈልገዋል ማለት ነው። ስለዚህ የሰው ልጅ ለማረፍ የሰው ልጅ ለማረፍ እረፍት ስለሚያስፈልገው እንግዲህ በዛን ጊዜ ማረፍ ይጠበቅበታል። ማጥናት ስለዚህ የሰው ልጅ በ ከስድስት ሰዓት እስከ ስምንት ሰዓት በስራ ጊዜ የመንግስት ሰራተኛ ከሆነ ሊያርፍ ይገባል ማለት ነው። ከዛ በተጨማር እንግዲህ የዛው ልጅ መቼ ያርፋል ወይም ደግሞ መቼ ሊያርፍ ይችላል። የሚለውን ስናያ ደግሞ የዛው ልጅ እንግዲህ ሊያርፍ የሚችለው መቼ ነው? የሚባል የሰው ልጅ እንግዲህ መቼ ያርፋል የሚለውስና እንግዲህ ከስራ በኋላ ወይም ደግሞ ከአስራ አንድ ሰዓት በኋላ እረፍትን ያገኛል ማለት ነው። እንግዲህ ስራውን አጠናቆ ወደ ቤቱ በሚሄድበት ጊዜ ከቤተሰቦቹ ጋር የተለያዩ እየተዝናነት ተለበጅም ጅብናው ላይ የሚታዩት ነገሮች ድራማዎችን ሊሆን ይችላል ሙስካዎችን የሰማ እንግዲህ ላያፍ ይገባል ማለት ነው። ስለዚህ በዛን ጊዜ ከቤተሰቦቹ ጋር ቁጭ ብሎ ሊያርፈው ወይም ደግሞ እሊተኛ ይችላል ማለት ነው። ሌሊት እንግዲህ የሰው ልጅ እንቅልፍ ያስፈልገዋል እንቅልፍ እንግዲህ አንዱ የእረፍት መንገድ ነው። ስለዚህ ያንን እያደረገ ያንን እየመሰረተ እንግዲህ የተለያዩ እረፍቶችን ሊያገኝ ይችላል። ናትራ ስለዚህ የሰው ልጅ እንግዲህ የተለያዩ እረፍቶችን ያገኛል። የተለያዩ ነገሮችን ያከናውናል ከነዛም ውስጥ እንግዲህ ምንድነው ቢባል እረ የተለያዩ ረፍቶችን ያገኛል ማለት ነው። ስለዚህ የሰው ልጅ እረፍት እንደሚያስፈልገው ማጠን እንግዲህ የተለያዩ እረፍቶችን ማታ በእንቅልፍም ሆነ በተለያዩ ነገሮች ያገኛል። ከዛ በተጨማሪ እንግዲህ የሰው ልጅ እረፍትን መቼ ያገኛል። ወይም ደግሞ የሰው ልጅ እረፍተን የምትመኘው እረፍት ጊዜ ምንድነው? ለሚሮጥ ጥያቄ እንግዲህ አኔ ተማሪ ነኝ። ተማሪ ስሆን እንግዲህ በበጋ ትምህርተን እማራለሁ የዩኒቨርሲቲ ተማሪዎች እንግዲህ በበጋ ነው ትምህርተን የሚማሩት ማለትም ከመስካረም ጀምሮ እስከ አሳኔ ማለትም እስከና አሳያኔ አካባቢ ትምህርትን ያ ይማራሉ ማለት ነው። እንግዲህ ያንን ትምህርት ስናደርግ የተለያዩ ድካሞችን እና ጭንቀቶች ይኖርብናል። የተለያዩ ፈተናዎችን ፈተናልን የተለያዩ ውጣ ውረዶች አሉ ማለት ነው። እንግዲህ እነዛ ውጣ ውረዶችን ተምረን አልፈን እነዛ ወጣ ውረዶችን እንግዲህ አሳልፈን የተለያዩ ውጤት ልንጨርስ እንችላለን። የተለያዩ እውቀት እንገበያለን ከዛ በኋላ እንግዲህ እነዛን ሁሉ ካደረግን በኋላ እነዛን ሁሉ ከተገበርን በኋላ እንግዲህ ምን እናደርጋለን ቢባል እረፍት ያስፈልገናል። ማለት የሰው ልጅ እረፍት እንደሚያስፈልገው በላ ተማሪዎችም እረፍት ያስፈልጋቸዋል። ስለዚህ እነሱ ደግሞ የሚያርፉበት ጊዜ በክረምት ነው ማለት ነው። እንግዲህ እኔ የምመኘው ጊዜ እኔ ተማሪ እንደመሆን እኮ የምመኘው ጊዜ ወይም ደግሞ ለእረፍት ያስፈልጋል ብዬ እረፍት ያስፈልጋል ብዬ የምመኘው ጊዜ እንግዲህ በክረምት ነው ማለት ነው። እንግዲህ ክረምት ስንት ወር ነው? የሚባል ሶስት ወር ነው ሰኔ ሀምሌና ነሀሴ ናቸው። እንግዲህ በነዛ ወሮች የክረምት ጊዜ ነው ትምህርት አይኖርም። ስለዚህ በእነዛ ጊዜ ላርፍ እወዳለሁ ማለት ነው። ስለዚህ በእነዛ ጊዜ የሰው ልጅ ቢያርፍ እረፍትን ይመኛል ማለት ነው። ስለዚህ አንደኛ ዝናብ ነው ዝናባማ በጊዜ በመሆኑ ዝናብ ሁል ጊዜ ይዘንባል ስለዚህ ዝናብ እየዘነበ ስራ ለመስራት አይመችም። የተለያዩ ትምህርቶችን ለመማር አይመችም። ውሃዎች ሞራዱ ስለዚህ መንገዱ ጭቃ ይሆናል። ስለዚህ በዚያን ጊዜ ለመማር ስለማይመች እንግዲህ ምን እናደርጋለን የሚባል በዛን ጊዜ እንድናርፍበት የሚገባ ወይም ደግሞ እረፍት እንድናገኝበት የሚገባ ጊዜ ነው። ብዬ አላስብም። ስለዚህ የምትመኘው የእረፍት ጊዜ ምንድነው? አለም የእረፍት ጥያቄ በክረምት ጊዜ በአርፍና በዛ ጊዜ

እሺ እንግዲህ የጧት ሰው ነህ ወይም ደግሞ የማታ ሰው ነህ የሚል ጥያቄ አለ። እንግዲህ ጠዋት ማለት ማን ማለት ነው የጧት ሰውስ ማለት ምን ማለት ነው? የማታ ሰውስ ምን ማለት ነው? እንግዲህ ጠዋት ቢሆን ይሻላል ማታ ቢሆን ይሻላል እንግዲህ የሚለውን እንግዲህ በዚሁ አያይዘን እንግዲህ ለማየት እንሞክራለን ማለት ነው። እንግዲህ ጠዋት ማለት ከእንቅልፌ የምንነሳበት ወይም ደግሞ ሌሊቱን አሳልፋን ቀኑን የምንጀምርበት አዲስ ቀን የምንጀምርበት ከሌሊቱ አልፈን አዲስ ጊዜን የምንጀምርበት ሰዓት ነው ማለት ነው። እንግዲህ በዛ ሰዓት አለ የተለያዩ ሰአቶች አሉ። እነዛን ሰአቶች የምንጠቀምበት ጊዜ እንግዲህ ወይም ደግሞ ቀን የሚባለው ጊዜ እንግዲህ ቀን ወይም ደግሞ ጠዋት ቀኑን የምንጀምርበት እንግዲህ ጠዋት የሚባለው ማለት ነው። እንግዲህ ማታ የሚባለው ደግሞ ማታ ሲመሻሽ ወይም ደግሞ አመሻሽ አካባቢ ፀሀይ ወደ የምትጠልቅበት አካባቢ በዛን ጊዜ እንግዲህ ወደሚጨልምበት ጊዜ አካባቢ ያለው ሰዓት እንግዲህ ማታ ይባላል ማለት ነው። ወይም ደግሞ የሌሊቱ መግቢያ የሌሊቱ የሚጀምርበት ሰዓት እንግዲህ ማታ ይባላል ማት ነው። ስለዚህ የጧት ሰው ነው ወይስ ማታ ሰው ነህ የሚል ጥያቄ ነው። የደረሰኝ እንግዲህ እኔ የጧት ሰው ነኝ ወይም ደግሞ የማታ ሰው ነኝ ለማለት እንግዲህ ብዙ ነገሮችን ማከናወን ያስፈልጋል ማለት ነው። እንግዲህ የጧት ሰው ለመባል ምን መሆን አለበት የማታ ሰውስ ለመባል ምን ማድረግ አለብን የሚሮጠን እንግዲህ መያዝ ያስፈልጋል ማለት ነው። ስለዚህ ከነዛ አምስት እንግዲህ ምንድነው ቢባል የጧት ሰው ነህ ወይስ የማታ ሰው ነህ? ለሚለው ጥያቄ እንግዲህ የተለያዩ መላምቶች የተለያዩ ሀሳቦችን ልናቀርብ እንችላለን። ከነዛም ውስጥ እንግዲህ ምንድነው ቢባል ምንድነው ቢባል እንግዲህ ሰው ማለት እንግዲህ በጧት ተነስቶ ወይም ደግሞ በጧት ከእንቅልፉ ይነቃና የተለያዩ ስፖርቶችን ሊሆን ይችላል። የጂምናስቲክ ወይም ደግሞ መለጠጦችን የተለያዩ ሩጫዎችን የተለያዩ ኳሶችን ወይም ደግሞ ኳስ ጨዋታዎችን እንደዛን እየሰራ እየሮጠ እየተጫወተ እንግዲህ ሊውል ይችላል። በጧት ተነስቶ እነዛን ሊያደርግ የሚችል ማለት ነው። ስለዚህ በጧት ተነስተን ቤተክርስቲያን የምንሄድ ከሆነ በጧት ተነስተን ወደ ስፖርት የምንሄድ ከሆነ በጧት ተነስተን የተለያዩ ተግባራትን የምናደርግ ከሆነ በጧት ተነስተን የምንጸልይ ከሆነ ወይም ደግሞ በቃ የተለያዩ ነገሮችን ብቻ በጧት የምንነሳ ከሆነ እንግዲህ ያ የጧት ሰው ያስብለናል ማለት ነው። ስለዚህ የጧት ሰው ለመባል በጧት መነሳት ያስፈልጋል። የጧት ሰው ለመባል በጧት ተነስቶ የተለያዩ ስራዎችን የተለያዩ ተግባሮችን የተለያዩ ነገሮችን ማከናወን ያስፈልጋል ማለት ነው። ስለዚህ ያ የጧት ሰው ያስብለና ከዛ በተጨማሪ እንግዲህ የማታ ሰውስ የሚያስብለው እንግዲህ ምን ስናደርግ ነው? ለሚለው ጥያቄ እንግዲህ የማታ ሰውን ለመባል ደግሞ የተለያዩ ነገሮችን እየሰራን የተለያዩ ተሌብጅን እያየን ሊሆን ይችላል የተለያዩ ስልኮች ላይ የተለያዩ ስራዎችን እየሰራን ሊሆን ይችላል። ወይ ደግሞ በስራ ምክንያት ልናመሽ እንችላለን። እንግዲህ የምናመሽ ከሆነ ወይም ደግሞ በጧቱ የማንነሳ ከሆነ ነገር ግን አምሽተን የምንተኛ ከሆነ ወይም ደግሞ የተለያዩ ስራዎችን እየሰራን የምናመሽ ከሆነ ለምሳሌ እኔ ተማሪ ነኝ። እንግዲህ እኔ ተማሪ እንደሆንኩኝ መጠን እንግዲህ የማታ ሰው ነው መሆን ያለብኝ ምክንያቱም ሁለቱም ሊሆን ይገባል። ምክንያቱም እንግዲህ በማታ ሳጠና አመሻለሁ እንግዲህ የተለያዩ ጥናቶችን የተለያዩ ትምህርቶችን እመራለሁ እነዛን ትምህርቶች ሳጠና እነዛን ትምህርቶች የቤት ስራዎችን ስሰራ የክፍል ስራዎችን ስሰራ እንግዲህ የተለያዩ ነገሮችን ስሰራ ላመሽ እችላለሁ ማለት ነው። ስለዚህ እነዛን ስራዎች ሰርቼ እነዛን ተግባሮች ካደረኩ በኋላ እንግዲህ አምሽቼ ሰባት ሰዓትም ስምንት ሰዓትም ልተኛ እችላለሁ እንግዲህ ያ ምን ያደርገኛል ማለት ነው የማታ ሰው ያስብለኛል ማለት ነው። ስለዚህ የማታ ሰው ለመባል አምሽቶ መተኛት ወይም ደግሞ የተለያዩ ስራዎችን በማታ የምሰራ የተለያዩ ተግባሮችን በማታ የማከናውን የተለያዩ ነገሮችን እንግዲህ ማታ የማደርግ ከሆነ የማታ ሰው ያስብለኛል ማለት ነው። ስለዚህ በጧት ደግሞ ተነስቼ ስፖርት ሰርቼ የተለያዩ ነገሮችን አድርጌ ቤተክርስቲያን ሄጄ እና ስፖርት ሰርቼ ሊሆን ይችላል የተለያዩ ነገሮችን ካደረኩ በኋላ ወደ ስራ የሚሄድበት ጊዜ ካለ እንግዲህ ያ የጧት ሰው ያስብለኛል ማለት ነው። ስለዚህ የጧት ሰው እና የማታ ሰው ልዩነቱ እንግዲህ ይሄ ነው ማለት ነው። ከዛ በተጨማሪ እንግዲህ ጧት ወይስ ማታ የጠዋት ወይም ደግሞ የማታ ሰው ነህ? ለሚለው ጥያቄ እንግዲህ እኔ ሁለቱንም ልሆን የሚገባው ሰው ነኝ ማለት ነው። ስለዚህ ምክንያቱም እኔ ተማሪ እንደሆንኩ መጠን በጧት ተነስቼ የተለያዩ ስፖርቶችን ሰርቼ ቀኔን ብሩህ እንዲያደርግልኝ የተለያዩ ስፖርቶችን ሰርቼ የተለያዩ ጸሎቶችን ጸልዬ ቤተክርስቲያን ሂጄ ሊሆን ይችላል። የተለያዩ ነገሮችን ካደረኩ በኋላ ቁርሴን በልቼ ወደ ከ ወደ ትምህርት ቤት ወይ ደግሞ ወደ ትምህርት መሄድ አለብኝ ማለት ነው። ስለዚህ እንደዛ ለማድረግ በጧት መነሳት አለብኝ። እንደዛ አድርጌ እንግዲህ ቀኑን ሙሉ ውዬ የተለያዩ ጥናቶችን ሳጠና ውዬ ከዛ አመሽና የተለያዩ ስራዎችን ስሰራ አምሽቼ ደግሞ ወደ ማታ አካባቢ ሌሊት ወይም ደግሞ እተኛለሁ ማለት ነው። ስለዚህ የኔ ሊሆን የሚገባው ሁለቱንም የያዘ ሊሆን ይገባል። ምክንያቱም ተማሪዎች ሊተኙ አይደለም ዩኒቨርሲቲ የገቡት ስለዚህ ሊያጠኑ ነውና ሁለቱንም የያዘ ሀሳብ ሊኖር

ሩዝ ትወዳለህ ወይ የሚል ጥያቄ ነው የደረሰኝ እንግዲህ ሩዝ ማለት ምን ማለት ነው ሩዝ ምን ጥቅሞች አሉት ሩዝስ ምን ጉዳቶች አሉት የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን ማለት ነው። እንግዲህ የተለያዩ የሩዝ አይነቶች አሉ ከእነዛም ውስጥ እንግዲህ ሩዝ ማለት መጀመሪያ ሩዝ ማለት አዝእርት ውስጥ ነው አዝእርት ውስጥ የሚመደብ የሰብል አይነት ነው ስለዚህ የመጀመሪያ እንግዴ መሬቱን እናርሳለን መሬቱን ካረስን በኋላ ያን መሬት አለስልሰን ሁለት ሶስቴ ካረስነው በኋላ ከዛ በኋላ እንግዴ ሩዝ እንዘራበታለን ማለት ነው። እንግዲህ ሩዝ እንዘራበትና ዝናብ ይዘንባል ያ ዝናብ እንግዲህ በተለያዩ በተለያየ ጊዜ የተለያየ ጊዜ ሊቆይ ይችላል እንግዲህ ያን ሩዝ እንግዴህ ይበቅላል ማለት ነው ያ ሩዝ እንግዴ ሲበቅል እየኮተኮትን እያረምን የተለያዩ ነገሮችን ማዳበሪያዎችን ያደረግን በሽታ እንዳይዘው መርጫዎችን የረጨን እንግዲህ የተለያዩ ነገሮችን እንክብካቤ እያደረግን እናሳድገዋለን ማለት ነው። እንግዴህ ያን ሰብል ካሳደግን በኋላ ሲደርስ እናጭደዋለን እንግዲህ ያንን ሩዝ ካጨድ ነው በኋላ ከምረን እንግዲህ እንወቃዋለን ወይም ደግሞ እንፈለፍለዋለን ማለት ነው እንግዲህ ያን ከፈለፈልነው በኋላ ሩዝ የሆነ ይባላል ማለት ነው። እንግዲህ ያን ሩዝ ሩዝ እንግዲህ በዛም ያን ሩዝ እንግዲህ ወደ ቤት እናመጣና ቀቅለን ልንመገበው እንችላለን ማለት ነው። ስለዚህ የተለያዩ ወጦችን ሰርተን ሊሆን ይችላል ወይም ደግሞ ብዙ ነገሮችን አድርገን ልንመገበው እንችላለን ያ እንግዲህ ሩዝ ይባላል ማለት ነው። ሩዝ እንግዲህ እንደ ስንዴ ያለ ነጭ የሆነ በጣም የሚያምር እና ሲበሉት የሚጣፍጥ የምግብ አይነት ነው ማለት ነው ስለዚህ ያንን ምግብ ለማዘጋጀት እንግዲህ ብዙ ነገሮችን ማድረግ ያስፈልጋል ማለት ነው። እንግዲህ አንደኛ ቀቅለን የተለያዩ ጨውም ጨምረን ወይም ደግሞ በውሃ ቀቅለን ልንመገበው የምንችለው የምግብ አይነት ነው ከዛ በተጨማሪ ደግሞ እንደወጥ ሰርተን የተለያዩ ቁሌቶችን ጨምረን የተለያዩ በርበሬ ቅመማ ቅመሞችን ጨምረን እንግዲህ ከወጥ እንደወጥ አድርገን ልንበለው የሚገባ የምግብ አይነት ነው ማለት ነው። እንግዲህ ይሄ ምግብ የሚጣፍጥ አይነት ነው ማለት ነው። ስለዚህ ሩዝ ትወዳለህ ወይ ለሚለው ጥያቄ አዎ ሩዝ እወዳለሁ። ሩዝ እንግዲህ ብዙ ጥቅሞች አሉት ከነዛ ውስጥ እንግዲህ ምን አንደኛውና ዋነኛው ጠቅሙ ምንድ ነው ቢባል ሩዝ እንግዲህ ለምግብነት ነው የሚለው ሩዝ እንግዲህ በተለያየ መልኩ ለሩዝነት ለምግብነት እንጠቀመዋለን ማለት ነው። እንግዲህ እንደወጥ አድርገን ልንመገበው እንችላለን ለምሳሌ ከቁሌቶች ጋር የተለያዩ ቅመማቅመሞችን በርበሬ ሽንኩርት የተለያዩ ነገሮችን ጨምረንበት እንግዲህ እንደ ወጥ ሰርተነው ልንመገበው እንችላለን አንድ ሁለተኛ ደግሞ በምን አይነት እንመገበዋለን ቢባል እንግዲህ በውሃ ቀቅለን ያንን ውሃ እናንጠፈጥፍና ከዛ ደረቅ ሲል እንግዲህ የተለያዩ ጨዎችን ጨምረን ሊሆን ይችላል በዳቦ በተለያዩ ነገሮች እንግዲህ ልንመገበው እንችላለን በማንኪያም ሊሆን ይችላል እንግዲህ ልንመገበው እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ሩዝ ምንድ ነው ጥቅሙ ቢባል ሩዝ እንግዲህ የእህል አይነት ነው ስለዚህ ያንን ሩዝ ፈጭተን ያንን ሩዝ አስፈጭተን ወይም ደግሞ ፈጭተን ከጤፍ ጋር ቀላቅለን እንግዲህ እንደ እንጀራ ወይም ደግሞ እንጀራ ልናደርገው የምንችለው ምግብ ነው ማለት ነው። ስለዚህ እንደ እንጀራ ልንጋግረው የምንችለው እንደ ወጥ ልንሰራው የምንችለው የተለያዩ ጥቅሞች አሉት እንግዲህ ይህ ሩዝ ይባላል ማለት ነው። ስለዚህ ይሄን ሩዝ እንለዋለን ማለት ነው። ከዛ በተጨማሪ እንግዲህ ሩዝ ለምን እንጠቀመዋለን ቢባል እንግዲህ ሩዝን ለተለያዩ ነገሮች ልንጠቀመው እንችላለን ከነዛም ውስጥ እንግዲህ ሩዝን ልንሸጠው እንችላለን እንግዲህ ሩዝን በማምረት ሩዝን በማምረት እንግዲህ የተለያዩ ነገሮችን ልናደርገው እንችላለን ማለት ነው። አንደኛው እንግዲህ እንደ ምግብ ሰርተን ምግብነቱን ልንሸጠው እንችላለን ለምሳሌ ምግቡን ወይም ደግሞ ሩዝን እንዘራውና ከተዘራ በኋላ ከዛ ሰብሉን ከሰበሰብን በኋላ ያንን ሰብል እንግዲህ ሩዙን በኩንታል አድርገን እንግዲህ ልንሸጠው ወይም ደግሞ የገቢ ምንጭ ልናገኝበት ብር ልናገኝበት የምንችል አንዱ መንገድ ነው ማለት ነው። ስለዚህ ሩዝን በመሸጥ ሩዝን መጋዘኖቼ ወይም ደግሞ ተራካቢዎች ጋር በመሸጥ የተለያዩ ገንዘቦችን መስራት እንችላለን ማለት ነው። ስለዚህ አንደኛው ምንድነው ጥቅሙ ቢባል የገቢ ምንጭን ለማግኘት ወይም ደግሞ የተለያዩ ገንዘቦችን ለመስራት እንግዲህ ገንዘቦችን ስንሰራ የተለያዩ የቤተሰቦቻችን ጥቅሞችን አናስከብራለን ለምሳሌ ቤተሰቦቻችን አሪፍ ህይወትን እንዲመሩ አሪፍ ህይወትን እንዲኖሩ እንግዲህ ያስኬዳል ማለት ነው። ስለዚህ ገንዘብ የምናገኝ ከሆነ አሪፍ ህይወትን አሪፍ ህይወትን ለማግኘት ይጠቅመናል ማለት ነው። ስለዚህ ሩዝን በመሸጥ ሩዝን ከምግብነት አልፎ እንግዲህ በመሸጥ እና በመለወጥ እንግዲህ የተለያዩ ገንዘቦችን ማግኘት እንችላለን ማለት ነው። ስለዚህ ያንን በማግኘት የሰውን ሩዝን እንግዲህ ልንጠቀምበት እንችላለን ማለት ነው። ከዛ ባለፈ እንግዲህ ሩዝ ትወዳለህ ወይ ለሚለው ጥያቄ አዎ ሩዝ እወዳለሁ። እንግዲህ ሩዝ ብዙ ጥቅሞች አሉት ብለናል አንደኛ ለምግብነት ልንጠቀመው እንችላለን ብለናል ከዛ በተጨማሪ እንግዲህ ሩዝን ለምንነት እንጠቀመዋለን ቢባል እንግዲህ ለገበያ ምንጭነት ወይም ደግሞ ገንዘብ ለማግኛ

እሺ አይስክሬም ትወዳለህ ወይ የሚል ጥያቄ ነው። የደረሰኝ እንግዲህ አይስክሬም ማለት ምን ማለት ነው? አይስክሬምስ ምን ጥቅሞች አሉት አይስክሬምስ ምን ጉዳቶች አሉት? የሚሉትን እንግዲህ አያይዘን ለማየት እንሞክራለን። እንግዲህ የተለያዩ ጥቅሞች የተለያዩ ጉዳቶች አሉት። አይስክሬም እንግዲህ የመጀመሪያ አይስክሬም ማለት የተለያዩ ጣፋጭ ነገሮችን ወይም ደግሞ የተለያዩ ጣፋጭ የሚጣፍቱ ነገሮችን አንድ ላይ አድርገን ወይም ደግሞ በ ለስላሳ በጣም የሚጣፍጥ በጣም የሚጣፍጡ ነገሮችን የተለያዩ ጠፋጭ ነገሮችን ገረሜላውችን ሊሆን ይችላል እነዛን አቀላቅለን እንግዲህ በአንድ ላይ የምንመገብበት ሂደት እንግዲህ አይስክሬም ይባላል። ያ አይስክሬም እንግዲህ በጣም የሚጣፍጥ በጣም ህፃናት የሚወዱት ህፃናት በብዛት የሚመገቡት እና በጣም ለትልቅ ሰውም በጣም የሚጣፍጥ የአይስክሬም ወይም ደግሞ የጣፋጭ አይነት ነው ማለት ነው። ስለዚህ ያን ጣፋጭ ብዙ ሰዎች ይመገቡታል ብዙ ሰዎች ለምግብነት ወይም ደግሞ በመዝናኛ ቦታዎች በተለያዩ በሃይቅ ዳርቻዎች በተለያዩ መንገዶች ላይ እንግዲህ እነዛ አይስክሬሞች ይሸጣሉ ማለት ነው። እንግዲህ እነዛ አይስክሬሞች ምንድነው ጥቅማቸው ምንድነው? አስፈላጊነታቸው ብንል እንግዲህ የተለያዩ ጥቅሞች ሊኖራቸው ይችላል የተለያዩ አስፈላጊነቶች ሊኖር ይችላል። እንግዲህ ጣፋጭነቱ በጣም ስለሚወደድ በሰዎች ዘንድ ሰዎች እንግዲህ ያንን ነገር በማቅረብ ለሰዎች ምግብነት ወይም ደግሞ ለምግብነት ይውላል ማለት ነው። ምክንያቱም ህፃናት በጣም ይወዱታል ትልቅ ልጅም ይመገቡታል። ስለዚህ ያን ነገር የመንገድ ምግብ ነው የመንገድ ምግብ እንደመሆኑ መጠን እንግዲህ ብዙ ሰዎች ይገዙታል ማለት ነው። ስለዚህ አንደኛ ጥቅሙ ምንድነው የሚባል እንግዲህ አይስክሬም አይስክሬም ብዙ ጥቅሞች አሉ ከነዛ ውስጥ አንደኛው ጥቅሙ ምንድነው? የሚባል እንግዲህ ለምግብነት እንጠቀመዋለን። አይስክሬም በጣም የሚጣፍጥ በጣም ጣፋጭ የሆነ በጣም ሲበሉት ደስ የሚል በጣም ብሉኝ ብሉኝ የሚል እና ለመብላት ራሱ እሱን አይቻልም ማለት ነው። ስለዚህ ያንን አይስክሬም ለመብላት ያንን አይስክሬም ለመግዛት ገንዘብ ያስፈልጋል። ስለዚህ ያንን አንደኛ ዋናው እና ጥቅሙ ለምግብነት እናውለዋለን ማለት ነው። ስለዚህ አይስክሬምን በመስራት አይስክሬምን በመሸጥ እንግዲህ የተለያዩ ምግቦችን ማግኘት ወይም ደግሞ የተለያዩ ምግቦችን ማግኘት እንችላለን ማለት ነው። ከዛ በተጨማሪ እንግዲህ አይስክሬም ምንድነው? ጥቅሙ የሚለው ስናይ እንግዲህ አይስክሬም ምንድነው ጥቅሙ ብንል ለገቢ ምንጭነት ይውላል። ምክንያቱም አይስክሬምን በመሸጥ አይስክሬምን በማቅረብ እንግዲህ የሚተዳደሩ ሰዎች አሉ። ማለትም አይስክሬም በመንገድ ዳር ሊሸጡ ይችላሉ። በመኪናዎች ላይ አድርገው አይስክሬሞችን ሊሸጡ ይችላሉ። እነዛን አይስክሬሞች እንግዲህ ሰዎች ይገዛሉ ለልጆቻቸው ይገዛሉ ለጓደኞቻቸው ይገዛሉ እንደዛ በማድረግ እንግዲህ እኛ ገንዘብ ልንሰራ እንችላለን ማለት ነው። የተለያዩ ብሮችን ለመስራት የተተለያዩ ገንዘቦችን ጥቅሞችን ለማግኘት እንግዲህ እኛ ያንን ያንን ነገር እንግዲህ እንሰራለን ማለት ነው። ስለዚህ ያንን አይስክሪም በመስራት በመሸጥ ልንተዳደር እንችላለን ማለት ነው። አንደኛ ለኛ የገቢ ምንጭ ለቤተሰቦቻችን እንግዲህ የተሻለ ህይወትን ለማምጣት የተሻለ ነገርን ለማድረግ እንግዲህ ብዙ ጥቅሞችን የምናገኝበት ነገር ነው ማለት ነው። ስለዚህ አይስክሬም በመሸጥ አይስክሬምን በማቅረብ እንግዲህ ለድርጅቶች ሆነ ለሰዎች እንግዲህ በችርቻሮም በጅምላም በመሸጥ እንግዲህ የተለያዩ ነገሮችን በማቅረብ ልንጠቀም እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ለተለያዩ ወጣቶች ሊሆን ይችላል። ለተለያዩ ሰዎች እንግዲህ የስራ እድልን ወይም ደግሞ የስራ መስክን ልንፈጠር እንችላለን። እንግዲህ አይስክሬም የምነሸጥ ከሆነ አይስክሬሙን በብዛት በማምረት አይስክሬሙን በብዛት በማቅረብ እንግዲህ ለተለያዩ ሰዎች ለተለያዩ ማህበረሰቦች ወይም ደግሞ ለተለያዩ ግለሰቦች በመሸጥ ያንን እንግዲህ ልናበረክት እንችላለን። ስለዚህ ሰዎችን ከእኛ ጋር በማሰራት ሰዎችን ከእኛ ጋር በመውሰድ እንግዲህ ለእነሱም የተሻለ ህይወትም መስጠት እንችላለን ማለት ነው። ስለዚህ አንደኛ ለራሳችን ጥሩ ጥቅምን ለማግኘት ወይም ደግሞ ጥሩ ትርፍን ለማግኘት ሁለተኛ ለቤተሰቦቻችን ጥሩ ህይወት እንዲኖራቸው ለማድረግ ከዛም አልፎ ደግሞ ለማህበረሰቡ የተሻለ የስራ እድልን ለመፍጠር እንግዲህ እንጠቀምበታለን ማለት ነው። ስለዚህ የተለያዩ መኪኖች ጋር አይስክሬሞችን በማድረግ እንሸጣለን። የተለያዩ ቤቶችን ከፍተን እንግዲህ አይስክሬም ቤቶችን ከፍተን ልንሸጥ እንችላለን ማለት ነው። ስለዚህ እንደዛ በማድረግ እንጠቀምበታለን። ከዛ በተጨማሪ እንግዲህ አይስክሬም ምን ጉዳት አለው? የሚለውን ደግሞ ብናይ እንግዲህ አይስክሬም የተለያዩ ጉዳቶች ሊኖሩት ይችላሉ። ምክንያቱም የሰው ልጅ አይስክሬም በጣም ጣፋጭ እንደሆነ ያውቃል ስለዚህ ያንን ጣፋጭ በሚበላበት ጊዜ እንግዲህ ጣፋጮች በጣም ብሉኝ ብሉኝ ይላሉ። ስለዚህ የሰው ልጅ ደግሞ አብዝቶ ይመገባቸዋል። እነዛ አይስክሬሞች አብዝተን በምንመገባቸው ጊዜ እንግዲህ የተለያዩ በሽታዎችን ሊያመጡብን ይችላሉ። እንግዲህ የስኳር በሽታ ሊሆን ይችላሉ። ወይም ደግሞ የደም ግፊት የተለያዩ የሚባሉ በሽታዎች አሉ። እንግዲህ በምግብ ምክንያት ወይም ደግሞ ጣፋጭ ምግብ ምክንያት ወይም ደግሞ በምግቦች ምክንያት የሚመጣ በሽታ አለ። እነዛ ምግቦች እንግዲህ አላስፈላጊ ውፍረት ሊሆን ይችላል። የተለያዩ ነገሮች ሊመጡብን ይችላል። ስለዚህ አይስክሬም ትወዳ

እሺ እንግዲህ በልጅነቴ የተለያዩ ቤቶች ላይ ኖሪያለሁ እንግዲህ በልጅነቴ ስለ በልጅነቴ መኖሪያ ቤትህን ንገረኝ የሚመለው እንግዲህ ጥያቄው እንግዲህ በልጅነቴ ጊዜ እንግዲህ የተለያዩ ቤቶች ላይ የተለያዩ መኖሪያዎች ላይ ኖሬያለሁ እንግዲህ የተለያዩ ቤቶችን ከልጅነቴ ጀምሮ እንግዲህ ብዙ ቦታ ስለተጓዝኩኝ እንግዲህ የተለያዩ ቦታዎች ኖሬያለሁ እንግዲህ ከነዛ ውስጥ እንግዲህ የትኞቹን እንግዲህ እናገራለሁ ማለት ነው። ስለዚህ የተለያዩ ቦታዎች አሉ የተለያዩ መኖሪያዎች አሉ። እንግዲህ በልጅነት ቤቴ እንግዲህ የልጅነት ቤቴ የነበረው በጣም የሚያምር በጣም የሚመስጥ በጣም ውብ የሆነ በጣም ለመኖር የሚመች ማለትም የተለያዩ አሸንጉሊቶች ያሉበት የተለያዩ መጫወቻዎች ያሉበት የተለያዩ የጎርቤት ልጆች አሉበት እና ጓደኞቼ ነበሩብኝ እንግዲህ ያ ቤት ነበር ማለት ነው። ስለዚህ ከልጆች ጋር የምጫወትበት የተለያዩ ጨዋታዎች ለምሳሌ አኮኮሌ የሚባል ጨዋታ ላይ ተለያዩ ጨዋታዎችን ድብብቆሽን ሌባና ፖሊስ የሚባሉ ጨዋታዎችን የምንጫወትበት እንግዲህ የኔ ቤት ነበረኝ ማለት ነው። ስለዚህ የልጅነት ቤቴ በጣም የሚያምር በጣም ደስ የሚል በተለያዩ ቀለሞች በተለያዩ ቅርጻ ቅርጾች የተዋበና የተለያዩ አሻንጉሊቶች ወይም መጫወቻዎች የነበሩበት ቤት ነው ማለት ነው። ስለዚህ ያ ቤት ብዙ ጥቅሞችን ሰጥቶኛል ማለት ነው። ከነዛም ውስጥ እንግዲህ ምን ሰጥቶኛል ቢባል እንግዲህ እዛ ቤት በመኖሬ ብዙ ጥቅሞች ሰጥቶኛል ያም ጥቅሞች ምንድን ናቸው? ቢባል አንደኛ እንግዲህ የተለያዩ እውቀቶችን እንድገባኝ ወይም ደግሞ የተለያዩ እውቀቶችን እንዲኖረኝ የተለያዩ መጫዎቻዎች በመጫወት ወይም ደግሞ በተለያዩ ጨዋታዎች አማካኝነት የተለያዩ ጥምርቶችን ንክሮችን ያገኘሁበት ቤት ነው ማለት ነው። ስለዚህ የተለያዩ ጨዋታዎችን በመጫወት እዛ ቤት ላይ ተለያዩ ምክሮችን ስቀበል የኖርኩበት ስለሆነ በዛ አማካኝነት እንግዲህ ብዙ ትምህርቶችን ያስተማረኝ ቤት ነው ማለት ነው። ከዛ በተጨማሪ እንግዲህ ያ ቤት በጣም ዉብ የሆነ ባህር ዳርቻ ላይ ነው የሚኖረው። እንግዲህ ያ ባህር ዳርቻው አካባቢ ስኖር እንግዲህ የተለያዩ ጀልባዎችን አያለሁ የተለያዩ መርከቦችን አያለሁ ደስ ደስ የሚሉ ወፎችን የተለያዩ እንስሳትን አይ ነበር ማለት ነው። ስለዚህ ወፎችን አሳዎችን እንግዲህ አሳዎችን ሲዘሉ ሲዋኙ እንዴት እንደሚዋኙ እዛ ውስጥ አይ ነበር ማለት ነው። ከዛ በተጨማሪ እንግዲህ ወፎች ሲበሩ ወፎች አሳዎች ጋር ሲታገሉ ወይም ደግሞ አሳዎችን ሊበሉ ሲሯሯጡ በዛን ጊዜ አይ ነበር ማለት ነው። እንግዲህ ከቤቴ በጣም ቅርብ ስለሆነ ወይም ደግሞ ቤቴ ውስጥ ሆኖ ስለሚታየኝ ያ በጣም ደስ የሚል ውበት ያለው ደስ የሚል ጥቅም ያለው የቤት አይነት ነው ማለት ነው። ስለዚህ የተለያዩ ማህበራዊ ወይም ደግሞ የተለያዩ ተፈጥሮዎችን የማደንቅበት የተለያዩ እንስሳትን ወይም ደግሞ አዕዋፋትን የማይበት ደስ የሚል እይታ ያለው ደስ የሚል ውበት ያለው ደስ የሚል ከለር ያለው ደስ የሚል መጫዎች አሉበት እንግዲህ ያ ቤት በጣም ደስ የሚለኝ ቤት ነው ማለት ነው። ከዛ በተጨማሪ እንግዲህ ምን አይተሃል? ወይም ደግሞ ቤት ስለ በልጅነቴ መኖሪያ ቤት ምን ትላለህ ከተባልኩ እንግዲህ የልጅነት ቤቴ ወይም ደግሞ በልጅነት የምኖርበት ቤት እንግዲህ በጣም ውብ የሆነ በጣም ቤተሰቦችን የሚያስታውሰኝ የልጅነት ጊዜን የሚያስታውሰኝ እንዴት ስንጫወት እንደነበረ ምን አይነት ጨዋታዎችን ስጫወት እንደነበረ ምን አይነት ተግባሮችን ሳደርግበት እንደነበረ እንግዲህ የሚያስታውሰኝ የቤት አይነት ነው ማለት ነው። ስለዚህ ያ ቤት በጣም ደስ የሚልና በጣም የሚመስጥ ብዙ ተግባሮች ያሉበት ወይም ደግሞ ብዙ መጫወቻዎች አሉበት ብዙ ጓደኞቼን የሚያስታውሰኝ የተለያዩ ፎቶዎች የተነሳሁበት የተለያዩ ቪዲዮዎችን የተቀረጽኩበት ወይም ደግሞ የተለያዩ ፎቶዎችን የተነሳውበት ቤት ነው ማለት ነው። ስለዚህ በልደቴ ጊዜ ልደቴን የማከብርበት በልደቴ ጊዜ የተለያዩ ልጆች ይመጣሉ ከእነሱ ጋር የምጫወትበት የተለያዩ ጨዋታዎችን የምጫወትበት የተለያዩ ተግባራትን የማደርግበት ያ ቤት እንግዲህ በጣም ደስ የሚለኝ የልጅነት ቤቴ ነበር ማለት ነው። ስለዚህ ያን ቤት በጣም እወደዋለሁ ማለት ነው። ስለዚህ ከዛ በተጨማሪ እንግዲህ በልደቴ ጊዜ የተለያዩ ኩፊያዎችን ተሰርተውልኝ የተለያዩ ሻማዎች በርተውልኝ የተለያዩ ኬኮች ተገዝተውልኝ የተለያዩ መጫዎች ተገዝተውልኝ ከዛ ልጆች ጋር መጥተው ጓደኞቸም መጥተው ከዛ በኋላ እነዛ ከእነዛ ልጆች ጋር እየተጨዋወትን ከዛ በኋላ የተለያየው ሻማዎችን አጠፋሁ ልደቴን አከብር ነበር ማለት ነው ስለዚህ በዛን ጊዜ የነበረኝ ትውስታ አሁንም ድረስ አለ ማለት ነው። ስለዚህ በልጅነት ጊዜ የነበረው ደስታ በልጅነት ጊዜ የነበረው ሀሴት እንግዲህ እስካሁን አልጠፋም ማለት ነው። ያን ቤት ሳይሆን ያን ቤት ሳስታውሰው እንግዲህ ልጅነቴን የማስታውስበት ልጅነቴን የማረሳበት እንግዲህ ያ ቤት ማለት ነው። ስለዚህ ስለ በልጅነት የመኖሪያ ቤት ንገረኝ ለሚለው ጥያቄ እንግዲህ የኔ መኖሪያ ቤት በጣም ደስ የሚል ከግንብ የተሰራ ሲሆን ሁለተኛ ፎቅ ያለ ከውጪ ሲታይ ውበቱ የሚያምር ውበቱ የተለያዩ ባህር ዳርቻዎችን የሚያሳየኝ የተለያዩ

እሽ ቤተሰብ እምን ያህል ጊዜ ይሰበሰባል የሚል ጥያቄ ነው የደረሰኝ እንግዲህ ይሄ ጥያቄ? ብዙ መልእክቶችን ሊያስተላልፍ የሚችል ወይም ደግሞ ብዙ ጥቅሞችን ያለው ስብሰባ ሊሆን ይችላል። እንግዲህ ስብሰባ ማለት ምን ማለት ነው? ስብሰባ ለምን ይጠቅማል ስብሰባ ባናደርግስ ምን እንሆናለን የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን ማለት ነው። እንግዲህ ስብሰባ ማለት በተለያዩ ርዕሰ ጉዳዮች በተለያዩ ሀሳብ በተለያዩ ችግሮች ዙሪያ እንግዲህ እነዛን ችግሮች ለመፍታት እነዛን ችግሮች ለማ እስከ ወዳኛው ለማስቀረት ወይም ደግሞ የችግሮችን መፍትሄ ለማግኘት ለመስጠት እንግዲህ የተለያዩ ችግሮች ሊፈጠሩብን ይችላሉ የተለያዩ ችግሮች ሊከሰቱብን ይችላሉ የተለያዩ እነዛን ችግሮች እንግዲህ ለመፍታት እነዛን ችግሮች ለመቅረፍ እንግዲህ የተለያዩ ስብሰባዎችን ወይም ደግሞ የተለያዩ በጠርጴዛ ዙሪያ ልናወራበት የሚገባ ማለት ነው። ስለዚህ ያ ስብሰባ ይባላል ማለት ነው። እንግዲህ ስብሰባ ማለት ከተለያዩ ሰዎች ጋር ከተለያዩ ግሩፖች ጋር ወይም ደግሞ ከስራ ባልደረቦች ጋር ሊሆን ይችላል ወይም ደግሞ ከቤተሰቦቼ ጋር ሊሆን ይችላል ወይም ደግሞ ከጓደኞቼ ጋር ሊሆን ይችላል። ከተለያዩ ሰዎች ጋር እንግዲህ ስለ ተፈጠረው ችግር ወይም ደግሞ ስለተከሰተው ነገር እንግዲህ የምንወያይበት የምንረዳዳበት የምንተባበርበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ ይሄን መንገድ ስንጠቀም እንግዲህ ብዙ ነገሮችን ልናስታውል ይገባናል። እንግዲህ መጀመሪያ ስብሰባ ከማድርጋችን በፊት እንግዲህ እቅድ ማውጣት አለብን ስለምን እንደተሰበሰብን ወይም ደግሞ ስለምን ምን እንደምናወራ ስለ ምን እንደምናወራ በምን ዙሪያ እንደምን እንደምን የተሰበሰብንበትን ምክንያት እንግዲህ መጀመሪያ ማወቅ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ የምንሰባሰብበትን ጊዜ ማወቅ ያስፈልጋል እንግዲህ መቼ እንደምንድን ምንገናኝ መቼ እንደምንሰባሰብ መቼ ስብሰባን ማድረግ እንደሚያስፈልገን እንግዲህ ሰአቱን ማወቅ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ምን ያስፈልጋል ቢባል ደግሞ ቦታውን መለየት ያስፈልጋል ማለት ነው። እንግዲህ ሰብሰባ ከማድረጋችን በፊት እንግዲህ የት እንደምንሰበሰብ መቼ እንደምንሰበሰብ ብልና ከዛ የት እንደምንሰበሰብ ቦታው የቱ ጋር እንደሆነ ቦታውን መለየት ያስፈልጋል ማለት ነው። ስለዚህ ስብሰባ አቅም ከማድርጋችን በፊት ቦታውን ማወቅ ያስፈልገናል ከዛ ቦታውን ካወቅኩ በኋላ ሰአቱን ማወቅ ያስፈልገናል። ሰአቱን ካወቅን በኋላ እንግዲህ ስለምን ጉዳይ እንደምንሰበሰበ ስለምን ጉዳይ እንደምንዋራ ስለምን ጉዳይ እንደምንመካከር እንግዲህ ማወቅ ያስፈልጋል ማለት ነው። ስለዚህ እነዚህን ካደረግን በኋላ ደግሞ ከማን ጋር እንደምናወራ ከማን ጋር እንደምንሰባሰብ እንግዲህ ማወቅ ያስፈልጋል ማለት ነው። እንግዲህ ከባለሀብቶች ጋር ሊሆን ይችላል ከተለያዩ ጓደኞቻችን ጋር ሊሆን ይችላል ከተለያዩ ህፃናት ጋር ሊሆን ይችላል ከትልልቅ ሰዎች ጋር ሊሆን ይችላል እንግዲህ እነሱን የሚመጥን እነሱን የሚያዋክል ነገር ለማውራት እንግዲህ ለምንዘጋጅበት ነገር የትኛው እድሜ ክልል ውስጥ እንዳሉ የምናወራቸው ሰዎች እንግዲህ ማወቅ ያስፈልጋል ማለት ነው ስለዚህ እነዚህን ነገሮች ካወቅን በኋላ እነዚህን ነገሮች ከተገነዘቡ በኋላ ስብሰባውን ማድረግ እንችላለን ማለት ነው። እንግዲህ ስብሰባ ጥቅሙ ምንድነው የሚባል የተለያዩ ችግሮችን ለመብታት የተለያዩ ነገሮችን ለማከናወን ወይም ደግሞ ደስታዎችን ሊሆን ይችላል ሀዘኖችን ሊሆን ይችላል እንግዲህ በስርዓት ለማስኬድ በስርዓት ለመተግበር እንግዲህ እነዚህን ነገሮች መጠቀም ያስፈልጋል ማለት ነው። ስለዚህ ሰብሰባ የምናደርግ የተለያዩ ችግሮች ሲፈጠሩብን እነዚህ ችግሮችን ለመፍታት ወይም ደግሞ የተሻለ ነገር ለድርጅታችን ሊሆን ይችላል ለቤተሰባችን ለወደፊቱ ለማቅረብ ስንፈልግ እንግዲህ እነዛን ስብሰባዎችን እናደርጋለን ማለት ነው። ስለዚህ ስብሰባ ጥቅሙ የተለያዩ ችግሮችን ለመፍታት ብሎም ደግሞ የተለያዩ መሻሻያዎችን ወይም ደግሞ አሻሽረን የተለያዩ ነገሮችን ለማቅረብ ሊሆን ይችላል ማለት ነው። ስለዚህ ለተለያዩ ነገሮች ውሳኔ ለመስጠት ለተለያዩ ነገሮች መፍትሄ ለማግኘት እንግዲህ ስብሰባ እናደርጋለን ማለት መሰለኝ። ቤተሰብ ምን ያህል ጊዜ ይሰበሰባል ለሚለው ጥያቄ የኔ ቤተሰብ እንግዲህ በየሳምንቱ እሁድ እሁድ እንግዲህ ስብሰባ እናደርጋለን ማለት ነው። እንግዲህ ያን ሰብሰባ የምናደርገው ለምንድነው? ቢባል እንግዲህ የተለያዩ ቤት ውስጥ ሊፈጠሩ የሚችሉ ችግሮች ሊኖሩ ይችላሉ ወይም ደግሞ የተለያዩ ደስታዎች ሊኖሩ ይችላሉ እነሱን ለማክበር ሊሆን ይችላል የተለያዩ ባላትን ለማክበር ሊሆን ይችላል። ለነዛ እቅድ የምናወጣበት ለነዛ መፍትሄ የምንሰጥበት ለተለያዩ ችግሮች መፍትሄ ለተለያዩ እቅዶች እንግዲህ አካሄድን ወይም ደግሞ እንዴት እንደምንአስኬዳቸው እንዴት እንደምንተገብራቸው? ማብራሪያን ለመስጠት የተለያዩ ነገሮችን ለማከናወን ቤተሰባችን ውስጥ የሚፈጠሩ ችግራችሁን ወደፊት ደግሞ ምን ማድረግ እንዳለብን ለማወቅ እንግዲህ እንነዛን ለመፍታት እንግዲህ የተለያዩ መፍትሄዎችን ለማስቀመጥ ቤተሰባችን ውስጥ እንግዲህ በየሳምንቱ እሁድ እሁድ ስብሰባ እናደርጋለን ማለት ነው። እንግዲህ ስብሰባን መቅረት አይቻልም። ስብሰባን መቅረት እንግዲህ ብዙ ጉዳቶች ያስከትራል። ስለዚህ እነዛን ነገሮች ሳንቀር በስርዓት ተሰብስበን ችግሩን ልንፈታ ይገባል

እሺ እንግዲህ ጥራት ያለው ስራ ማቅረብ ትችላለሁ ወይ የሚል ጥያቄ ነው የደረሰኝ እንግዲህ ጥራት ያለውን ስራ ማቅረብ ለመጠቀም አልጠቃም ጥራት ያለውን ስራ መስራትስ ምንድነው ጥቅሞቹ ጥራት ያለው ስራ ማለትስ ምን ማለት ነው? የሚሉትን እንግዲህ በዚህ አያይዘን ለማየት እንሞክራለን እንግዲህ ጥራት ያለው ስራ ማለት እንግዲህ ሰዎች ሳይሳሳት ወይም ደግሞ የተለያዩ ጭብሮችን ሳይቸገሩ አልፈው የተሻለ ስራን ወይ ደግሞ ውጤታማ የሆነ ስራን መስራት ማለት ነው። እንግዲህ የተለያዩ ስራዎችን ልንሰራ እንችላለን የተለያዩ ተግባሮችን ልንተገብር እንችላለን የተለያዩ ሁኔታዎችን ልናከናወን እንችላለን ስለዚህ እነዛን ነገሮች ለማድረግ እነዛን ነገሮች ለማከናወን እነዛን ነገሮች ስራዎችን ለመስራት እንግዲህ የተለያዩ ተግባራቾችን ማድረግ እንችላለን ከዛም እነዛን ተግባሮችን ስናከናወን እነዛን ተግባሮችን ስንሰራ እነዛን ስራዎችን ስንሰራ እንግዲህ በጥራት ወይም ደግሞ በጥንቃቄ የምንሰራቸው ከሆነ ወይም ደግሞ በአግባቡ የምንሰራቸው እንግዲህ ከሆነ እንግዲህ በጥራት ሰራናቸው ይባላል ማለት ነው። ስለዚህ ውጤታማ ከሆኑ ወይም ደግሞ መቶ ፐርሰንት ውጤታማ የምንሆን ከሆነ እነዛን ስራዎች ሰርተን እነዛን ተግባራት ተግብረን እንግዲህ ጥሩ ውጤት የምናስመዘግብ ከሆነ እንግዲህ መልካም ውጤት የምናመጣ ከሆነ በጥራት ሰራናቸው ወይም ደግሞ በጥሩ ሁኔታ ተግበረናቸዋል ይባላል ስለዚህ ሰራዎችን በጥራት ለመስራት ስራዎችን በጥራት ለመስራት እንግዲህ መጀመሪያ ምን ማድረግ ያስፈልጋል ይሄ የሚለውን ስናይ እንግዲህ መጀመሪያ የሰው ልጅ ትምህርትን ሊማር ይገባል የተለያዩ ትምህርቶችን የተለያዩ ስልጠናዎችን የተለያዩ ተግባራትን ከተማር በኋላ ካከናወነው በኋላ እነዛን ተግባራት ከተማረ በኋላ እንግዲህ የሰው ልጅ ምን ማድረግ ይችላል የሚለውን ስናይ እንግዲህ ሰው ልጅ ጥሩ ትምህርትን ከተማረ ጥሩ ስልጠናዎችን ከሰለጠነ ጥሩ እውቀቶችን ካየ በኋላ ወደ ስራ መግባት አለበት ማለት ነው። ነገር ግን ጥሩ ስራዎችን ሳይሰራ ወይም ደግሞ ስራዎችን ሳይተገብር ወደ ስራ የሚሄድ ከሆኔ ወደ ስራ የሚገባ ከሆነ እንግዲህ የተለያዩ ስራዎችን በጥራት ሊሰራ አይችልም ማለት ነው። ስለዚህ ስራዎችን በጥራት ለመስራት ስራዎችን በጥንቃቄ ወይም ደግሞ በትክክል ለመስራት እንግዲህ የሰው ልጅ ምን ያስፈልገዋል ቢባል የተለያዩ ጥቅሞችን ወይም ደግሞ ስራዎችን መስራት ያስፈልገዋል ማለት ነው። ስለዚህ እነዛ ነገሮች ለማግኘት እነዛ ነገሮች ለማከናወን እንግዲህ የሰው ልጅ ትምህርቶችን ተምሮ ስልጠናዎችን ሰልጥኖ ስራዎችን በአግባቡ መስራት ያስፈልገዋል ማለት ነው። ስለዚህ እነዛ ነገሮችን በአግባቡ ከሰራ በኋላ እነዛ ነገሮች በአግባቡ ከሰለጠነ በኋላ እንግዲህ ወደ ስራ መግባት ይችላልና ወደ ስራ ከገባው በኋላ ወይም ደግሞ ወደ ስራ ከሄደ በኋላ እነዛን ነገሮችን በስርዓት ይሰለጥናል ማለት ነው። ስለዚህ ጥራት ያለው ስራ ማቅረብ ትችላለህ ወይም ለሚለው ጥያቄ አዎ ማቅረብ እችላለሁ። እነዛን ስራዎች እንግዲህ በጥራት ማቅረብ ምንድነው ጥቅሙ? ምን ጥቅሞች አሉት ምን ጉዳቶች አሉት የሚሉትን እንግዲህ በዚሁ ለማየት እንችላለን። እንግዲህ ጥቃት ያለው ስራ ማለት እንግዲህ የተለያዩ ስራዎች ሊኖሩ ይችላሉ የተለያዩ ተግባራት ሊኖሩ ይችላሉ የተለያዩ ጥቅሞችም ሊኖሩ ይችላሉ ከነዛም ውስጥ እንግዲህ ጥራት ያለውን ስራ። እንዴት ነው የምናቀርበው የሚለውን ስናይ እንግዲህ የተዳጊው ስራዎችን በማከናወን የተለያዩ ስራዎችን በመስራት እንግዲህ ምን እናደርጋለን ቢባል የተለያዩ ውጤቶችን ማምጣት እንችላለን ከእነዚህም ውስጥ እንግዲህ ምንድነው ቢባል? የተለያየ ትርፋማ አሁን ድርጅት ላይ የምንሰራ ከሆነ የተለያዩ ድርጅቶች ወይም ደግሞ የተለያዩ ተቋማት ላይ የምንሰራ ከሆነ እንግዲህ የተለያዩ ትርፎችን ወይም ደግሞ ማምጣት እንችላለን ማለት ነው። ስለዚህ የተለያዩ ገንዘቦችን ለመስራት የተለያዩ ተርፋማነትን ለማግኘት እንግዲህ የሰው ልጅ ስራዎችን በአግባቡ ወይም ደግሞ በጥሩ ሁኔታ ሊሰራ ይገባል ማለት ነው ስለዚህ ስራዎችን በአግባቡ ስራዎችን በጥራት የምንሰራ ከሆነ እንግዲህ የሰው ምን እናገኛለን የሚባል ትርፋማ እንሆናለን ማለት ነው። ስለዚህ የሰው ልጅ ትርፋማ አልሆነ የሰው ልጅ ትርፋማነትን ለማንቀሳቀስ እንግዲህ ስራዎችን በጥራት መስራት ያስፈልገዋል ማለት ነው። ስለዚህ በጥራት የምንሰራ ከሆነ በጥራት የምንተገብር ከሆነ በጥራት የምናከናውን ከሆነ ስራዎች እንግዲህ ውጤታማ እንሆናለን ማለት ነው። ስለዚህ እነዚህን ነገሮች ለማግኘት እነዚህን ነገሮች ለመትገበር እንግዲህ የሰው ልጅ ውጤታማ ለመሆን ስራን መስራት ስራዎችን መሰልጠን ውጤታማ ለመሆን ትምህርቶችን መማር ስልጠናዎችን መሰልጠን ያሰፈልገዋል ማለት ነው። ስለዚህ እነዚህን ነገሮች እናገኝበታለን ማለት ነው። ከዛ በተጨማሪ እንግዲህ በስርዓት የማንሰራ ከሆነ በስርዓት የማንሰለጥን ከሆነ በስርዓት የማንተገብራቸው ከሆነ እንግዲህ ምን ይገጥመናል የሚለውን ስናየው ደግሞ የተለያዩ ጉዳቶች ይገጥሙናል ማለት ነው። ስራችን በአግባቡ የማንሰራ ከሆነ ስራ ውጤታማ ልንሆን አንችልም ማለት ነው። ስለዚህ ውጤታማ ለመሆን ስራን በአግባቡ መስራት ያስፈልጋል ያስፈልጋል ስራን በጥንቃቄ መስራት ያስፈልጋል ስራን በጥሩ ሁኔታ መስራት ያስፈልጋል ማለት ነው። ስለዚህ ስራን በጥራው ሁኔታ የምንሰራ ከሆነ ስራን በአግባቡ የምንሰራ ከሆነ ስራን በ በትክክል የምንሰራው ከሆነ እንግዲህ ውጤታማ እንዋለን ማለት ነው። ስለዚህ ውጤታማ ውጤታማ ለመሆን ስራን በአግባቡ መስራት ስራን

እሽ ነገሮችን በስርዓት ታስቀምጣለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ነገሮች ማለት ምን ማለት ናቸው? ነገሮችን በስርዓት ማስቀመጥ ለምን ይጠቅማል? ነገሮችን በስርዓት አለማስቀመጥስ ምን ጉዳት አለ? ወይ የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እሺ ከዚህ በኋላ የምናያቸው እንግዲህ ነጥቦች መጀመሪያ ሊሆን የሚገባው። መጀመሪያ ነገሮችን በስ ነገሮች ማለት ነው ለሚለው እንግዲህ መብራሪያ እንሰጣለን። እንግዲህ ነገሮች ማለት ብዙን ጊዜ እንግዲህ ነገሮች ሊባሉ የሚችሉ እቃዎች ሊሆኑ ይችላሉ። የተለያዩ እቃዎች አሉ እንግዲህ የቤት እቃዎች ሊሆኑ ይችላሉ። ለምሳሌ ቤት እቃዎች ስንል ምን ማለታችን ነው? ብንል እንግዲህ ቴሌቭዥን ሊሆን ይችላል። የተለያዩ ላፕቶፖች ስልኮች ሊሆኑ ይችላሉ የተለያየ አልጋ ጠረጴዛ ወንበሮች ሊሆኑ ይችላሉ። ከዛም አልፎ ደግሞ መደርደሪያዎችን የተለያዩ የመመጋቢያ እቃዎችን ብርጭቆ ሳህኒ የመሳሰሉ ነገሮችን ሊሆን ይችላል። እንግዲህ ነገሮች ሊባሉ የሚችሉት ብዙ ነገሮች አሉና እነዛ ሊሆን ይችላል ማለት ነው። ስለዚህ ከነዛም አልፎ እንግዲህ ለሰው ልጅ መገልገያነት ለሰው ልጅ መሰረታዊ አስፈላጊ ነገሮች የሚባሉት ውስጥ ሊሆኑ ይችላሉ። እነዛ ምንድን ናቸው? ልብሶችን ሊሆኑ ይችላሉ እንግዲህ የሰው ልጅ ልብሶችን በስርዓት አጥቦ በስርዓት ተኩሶ በስርዓት አጥፎ እንግዲህ ሊለብሳቸው ሊያስቀምጣቸው ይገባል ማለት ነው። ስለዚህ እንደዛ በምናደርግበት ጊዜ ከዛም አልፎ ደግሞ እቃዎችን አጥበን እቃዎችን የምንበላበትን እቃ አጥበን እቃዎችን በስርዓት የምናስቀምጥ ከሆነ ያን ጊዜ እንግዲህ ጥሩ ይሆናል ማለት ነው። ስለዚህ ሁሉም ሰው ሁሉም ሰው ሁሉን እቃዎችን ነገሮችን በስርዓት ሊያስቀምጥ ይገባል ማለት ነው። ስለዚህ ነገሮች የሚባሉት እቃዎች ሊሆኑ ይችላሉ። የተለያዩ መመገቢያ እቃዎች ወይም የተለያዩ ልብሶች ወይም የተለያዩ ቁሳቁሶች ሊሆኑ ይችላሉ ስለዚህ እነዛን ነገሮች በማለት እንጠራቸዋለን ማለት ነው። ስለዚህ ነገሮችን በስርዓት አስቀምጣለሁ የሚለው ጥያቄ አዎ ነገሮችን በስርዓት አስቀምጣለሁ። እንግዲህ ነገሮችን በስርዓት ማስቀመጥ ማለት ብዙ ጥቅሞች አሉት። ብዙ ነገሮችን በውስጡ ያዘ ነውና ስለዚህ እነዛን ነገሮች እነዛን ነገሮች እንግዲህ ስንጠራቸው ነገሮች ወይም ደግሞ ቁሶች ብለን ልንጠራቸው እንችላለን ማለት ነው። ስለዚህ ነገሮችን በስርዓት አስቀምጣለሁ ወይ የሚለው ጥያቄ? እኔ በስርዓት ነገሮችን አስቀምጣለሁ ማለትም ነገሮቼ ለሚባሉት ነገሮች ልብስ ሊሆን ይችላል። ልብሶችን እንግዲህ በሳሙናም ሙልጭ አድርገን ወይም ደግሞ ሲቆሸሽብን ወይም ደግሞ የተለያየ ስራ ስንሰራ ነው ምንኖረው በዛን ጊዜ አቧራ ሊነካብን ይችላል የተለያዩ ቆሻሻዎች ሊነኩብን ይችላል። ስለዚህ ያን ልብስ በስርዓት አጥበን በሳሙና እንዲለቅልን በሳሙና እያሸን አጥበን ከዛ በኋላ በስርዓት ተኩሰን በስርዓት አጣጥበን እንግዲህ ልናስቀምጠው ይገባል ማለት ነው። ስለዚህ ነገሮችን በስርዓት ማስቀመጥ ይጠቅማል ማለት ነው። ስለዚህ ነገሮችን በስራ እቃዎችንም ሆነ የተለያዩ ልብሶችን የተለያዩ ቁሳቁሶችን እንግዲህ በስርዓት ማስቀመጥ ይጠቅማል ማለት ነው። ስለዚህ ነገሮችን በስርዓት ማስቀመጥ ብዙ ጥቅሞችን ይዞልን ሊመጣ ይችላል። ከዛ በተጨማሪ እንግዲህ ከዛ በተጨማሪ እንግዲህ ምን ልናይ እንችላለን? ነገሮችን በስርዓት ማስቀመጥ ምን ይጠቅማል የሚለውን እንግዲህ ልናይ እንችላለን። እንግዲህ ነገሮችን በስርዓት የምናስቀምጥ ከሆነ ነገሮችን በስርዓት የምናኖር ከሆነ እንግዲህ ብዙ ጥቅሞችን ልናገኝ እንችላለን። ከነዛ ጥቅሞቿዋ ውስጥ ምንድን ነው? ዋነኛው እና የመጀመሪያው ጥቅም ብንል እንግዲህ የሰው ልጅ በሰው ዘንድ ክብር ለማግኘት ወይም ደግሞ በሰው ዘንድ ጥሩ አስተሳሰብን ጥሩ አመለካከትን ለማግኘት እንግዲህ ነገሮችን በስርዓት ማስቀመጥ ይገባዋል ማለት ነው። እንግዲህ የተለያዩ ልብሶችን በስርዓት የሚያስቀምጥ ከሆነ የተለያዩ እቃዎችን በስርዓት የሚያስቀምጥ ከሆነ የማያበላሽ ከሆነ ወይም ደግሞ የማያጠፋቸው ከሆነ የማበላሻቸው ከሆነ ስለዚህ ለወደፊት የሚያስቀምጣቸው ከሆነ ለወደፊት እንግዲህ አይ ችግር ሲደርስብን ወይም ደግሞ የተለያዩ ነገሮች ሲደርሱብን ያን እቃ ልንጠቀም ስለምንችል ያን እቃ ልንገለገልበት ስለምንችል በዛን ጊዜ ስለ ሊጠቅመን ስለሚችል እንግዲህ የተለያዩ ቁሳቁሶችን የተለያዩ ነገሮችን የተለያዩ ቁሶችን እንግዲህ በስርዓት ልንይዛቸው ይገባል ማለት ነው። ስለዚህ ነገሮችን በስርዓት አስቀምጣለሁ ወይ ነው የሚለው ጥያቄ? አዎ በስርዓት አስቀምጣለሁ ምክንያቱም የተለያየ ጥቅሞችን ስለማገኝበት ማለት ነው። ከነዛ ጥቅሞች ውስጥ ምንድን ነው? ዋነኛው እና የመጀመሪያው ጥቅም የሚባል እንግዲህ የመጀመሪያው ጥቅም ምን ሊሆን ይችላል? የሰው ልጅ እንግዲህ ብዙ ጥቅሞችን ያገኛል። ብዙ መናገሮችን ሊያገኝበት ይችላል ከነዛ ውስጥ እንግዲህ የሰው ልጅ ምን ሊያገኝ ይችላል? ቢባል እንግዲህ የሰው ልጅ ብዙ ጥቅሞችን ሊያገኝበት ይችላል። እነዛም ውስጥ የመጀመሪያው ጥቅም እንግዲህ ነገሮችን ወይም ደግሞ ቁሶችን ወይም ደግሞ እቃዎችን በስርዓት የሚያስቀምጥ ከሆነ አይሰበሩበትም ስለዚህ በደንብ ሊገለገልባቸው ይገባል ማለት ነው። ስለዚህ ብዙ አመት ነው ለመገልገል ብዙ ጊዜ ለመጠቀም እነዛን እንቃዎች ብዙ ጊዜ ለመያዝ እንግዲህ የሰው ልጅ እነዛን ቁሳቁሶች እነዛን ነገሮች እንግዲህ በአግባቡ መያዝ ይኖርበታል ማለት ነው። ስለዚህ እቃዎችን በአግባቡ የምንይዝ ከሆነ እቃዎችን በአግባቡ የምንጠቀምባቸው ከሆነ እቃዎችን በአግባቡ የምንገለግልባቸው ከሆነ የተለያዩ ጥቅሞችን ልናገኝባቸው እንችላለን። ከእነዚህም ውስጥ ምንድን ናቸው ቢባል እንግዲህ ነገሮችን በስርዓት

እሽ ምን አይነት መሳሪያዎችን ትጠቀማለህ የሚል ጥያቄ ነው የደረሰው? እንግዲህ የተለያዩ መሳሪያችንን ልጠቀም እችላለሁ የተለያዩ ቁሳቁሶችን እንግዲህ ልጠቀም እችላለሁ እኔ ልጠቀምባቸው የምችላቸው መሳሪያዎች እንግዲህ መሳሪያዎች ማለት ብዙ ጥቅሞችን ያዙ ብዙ ነገሮችን ያዙ ብዙ መተግበሪያዎች ናቸው ማለት ነው ስለዚህ እነዛን መሳሪያዎች በአግባቡ ልንጠቀምባቸው ይገባል ማለት ነው። ምሳሌ እንግዲህ መሳሪያዎች የሚባሉ ምንድን ናቸው የሚለውን መጀመሪያ ስናይ። መሳሪያዎች የሚባሉ የሚችሉት እንግዲህ የተለያዩ የስራ መሳሪያ ዎች ሊሆን ይችላል። እንግዲህ አኔ ተማሪ እንደሆንኩኝ እኔ መሳሪያዎች ሊሆኑ የሚችሉት እንግዲህ የተለያዩ ስክሪፕቶች ሊሆን ይችላል የተለያዩ እርሳሶች ሊሆን ይችላል የተለያዩ ደብታሮች ሊሆን ይችላል የተለያዩ ማስታወሻዎች ሊሆኑ ይችላሉ ማለት ነው። ስለዚህ እነዚህን እቃዎች እነዚህን መሳሪያዎች እንግዲህ በአግባቡ ይዤ በአግባቡ ልጠቀምባቸው የሚገባው ናቸው ማለት ነው። ስለዚህ እንደ ተማሪ እነዚህ መሳሪያዎች ሊሆኑ ይችላሉ ከዛ በተጨማሪ እንግዲህ እንደ አናጺ ደግሞ የተለያዩ መዶሻዎችን በመያዝ የተለያዩ ሚስማሮችን የተለያዩ ቆርቆሮዎችን የተለያዩ እንጨቶችን እንግዲህ በማገጣጠም በሚሰራባቸው ጊዜ እነዛ መሳሪያዎች ሊባሉ ይችላሉ ማለት ነው። ስለዚህ የሰው ልጅ ሊገለግልባቸው የሚችሉ ወይም ደግሞ ስራ እንዲሰራባቸው የሚችሉ እቃዎች እንግዲህ መሳሪያዎች ተብሎ ሊጠሩ ይገባል ማለት ነው። ስለዚህ እነዛን መሳሪያዎች እነዛን መገርገያዎች እንግዲህ ብዙ ጊዜ ለብዙ ጥቅማጥቅሞች ወይም ደግሞ ለብዙ ነገሮች እንጠቀምባቸው እንችላለን። እንግዲህ የተለያየ እንደ ዶክተሮች እንግዲህ የተለያዩ የመመርመሪያ እቃዎችን ይጠቀማሉ ለምሳሌ እንግዲህ የተለያዩ መምህራን እንግዲህ የተለያዩ ቾኮቹን የተለያዩ ዳስተሮችን እንግዲህ ብላክ ቦርዶች ወይም ደግሞ ጥቁር ሰሌዳዎችን እነዛ ይጠቀማሉ ማለት ነው። ስለዚህ የተለያዩ ሰዎች የራሳቸውን መገልገያ የራሳቸውን መጠቀምያ የራሳቸውን ቁሳቁሶች አሏቸው ማለት ነው። ስለዚህ እነዚህን መገልገያዎች እነዚህን እቃዎች እነዚህን መቁሳቁሶች እንግዲህ ለብዙ ነገር ለብዙ ጥቅማ ጥቅሞች መጠቀም ይቻላል ማለት ነው። ከእናዚህም ውስጥ እንግዲህ የመጀመሪያው እናዚህነ ነገሮች መጠቀም ምንድነው? ጥቅሙ ለሚለው እንግዲህ እንደ ተማሪዎች እንግዲህ እስክርብቶን የማያይዝ ተማሪ ወይም ደግሞ እርሳስን የሚያይዝ ተማሪ ወይም ደግሞ ደፍተርን የሚያይዝ ወይም ደግሞ ማስታወሻን ይዞ የማይመጣ አስተማሪ ካለ እንግዲህ ያ ተማሪ አንዱን መሳሪያ ወይም ደግሞ አንዱን ተጥቅ ፋቶ እንደመጣ ወታደር የቆጠረ ማጥበቅ ምክንያቱም የተለያየ ማስታወሻዎችን ለመያዝ እስክርት ያስፈልጋል ስክርቢቶ ብቻ ጥቅም የለውም ምክንያቱም የተለያዩ የደብተሮች አስፈልጋል የምትጽፍበት እስክሪብቶ መጻፊያ ነው ስለዚህ እስክሪብቶን የምንጽፍበት ነገር ያስፈልጋል ማለት ነው። ስለዚህ መጻፊያውን ብቻ ይዘን ደግሞ ስክሪብቶን ሳንይዝ ብንመጣ የተለያዩ መጽሐፎች ስለሚያስፈልጉን እነዛን ደግሞ መያዝ አለበት ስለዚህ ሁሉንም እቃ ሁሉንም ነገር በአንድ ጊዜ ይዘን በአንድ ጊዜ ማምጣት አለብን ማለት ነው። ስለዚህ የተለያዩ ነገሮችን የተለያዩ ነገሮችን ስንተገብር የተለያዩ እውነታዎችን ስንሰራ የተለያዩ ስራዎችን ስራ እንግዲህ የተለያዩ መሳሪያችን ይጠቀማል ማለት ነው። እነዛ መሳሪያዎች በመጠቀም እንግዲህ ጥሩ ውጤት ለማምጣት ጥሩ ነገር ለመስራት ጥሩ ደርጃ ላይ ለመድረስ እንግዲህ እንጠቀማቸዋለን ማለት ነው። ስለዚህ ምን አይነት መሳሪያችንን ትጠቀማለህ የሚለው ጥያቄ? እኔ የምጠቀማቸው መሳሪያዎች ብዙ አይነት መሳሪያቸውን ሊሆን ይችላል እንደ እንደየ ሰው እንደየ ስራ ቦታው እንደየ ሁኔታው ሊለያይ ቢችልም ነገር ግን እኔ የምጠቀምባቸው መሳሪያዎች እንግዲህ እንደ ትምህርት ቤት ወይም ደግሞ እንደ ተማሪነቴ ብዙ መሳሪያዎችን እጠቀማለሁ እስክሪብቶን እጠቀማለሁ እርሳስን እጠቀማለሁ ደፍተሮችን እጠቀማለሁ ወንበሮችን የተለያዩ ብላክ ቦርዶችን ጠረጴዛዎችን የተጠቀምኩ እንግዲህ ስራዎቼን ለመስራት እተጋለሁ ማለት ነው። ከዛ በተጨማሪ እንግዲህ እንደ ሰው ቢለያይም የተለያዩ ሰዎች የተለያዩ ማህበረሰቦች እንግዲህ የተለያዩ ሁኔታዎችን የተለያዩ ሀላፊነቶችን ይወስዳሉ ከነዛም ውስጥ እንግዲህ የተለያዩ የግንብ ስራዎችን ሲሰሩ የተለያዩ ሲሚንቶዎችን ይጠቀማሉ የተለያዩ መሳሪያዎችን እነሱን ለመፍለጥ ወይንም ድንጋዮችን ለመፍለጥ መድረሻ ይጠቀማሉ የተለያዩ ነገሮችን ይጠቀማሉ ማለት ነው። ስለዚህ ምን አይነት መሳሪያዎችን ይጠቀማሉ የሚለው ጥያቄ? እንግዲህ እኔ ልጠቀምበት የምችለው ወይም ደግሞ ልይዘው ወይም ደግሞ ልተገብረው የምችለው እንግዲህ ብዙ አይነት መሳሪያ ሊኖር ይችላል። ከነዛ አምስት እንግዲህ ለመስራት የሚያገለግለኝ ወይም ደግሞ እነዛን ይሆናሉ ማለት እንግዲህ እነዛን መያዛቸው እነዛን መሳሪያቸው መጠቀማቸው ምንድነው ጠቅሙ የሚለውን ስናይ ደግሞ የተለያዩ መሳሪያዎች መጠቀም ከሆነ ስራውን በቀላሉ መንገድ ለመስራት ወይም ደግሞ ስራውን በአፋጣን ወይም ደግሞ ስራውን በአስቸኳይ ለመስራት እንግዲህ ያገለግላል። እና ማለት ነው። የተለያዩ መሳሪያዎችን የተለያዩ እቃዎችን የተለያዩ መገልገያዎችን የምትጠቀም ከሆነ በእነርሱ የምንገለገል ከሆነ የእነሱን የምንጠቀምባቸው ከሆነ እንግዲህ የተለያዩ ውጤቶችን ማስመዝገብ እንችላለን እንግዲህ በእንግዲህ በስራችን ዘርፍ ውጤታማ አለው መሆን ትርፋማ አለው ነው። እንግዲህ የተለያዩ ቁሳቁሶችን መጠቀም ያስፈልጋል ማለት ነው። ስለዚህ የተለያዩ መሳሪያዎችን የምንጠቀም ከሆነ ውጤታማ እንሆናለን ማለት ነው። ስለዚህ ውጤታማ ለመሆን እነዚህን ነገሮች መተግበር ያስፈልጋል ብዬ አስባለሁ ማለት ነው። ስለዚህ ምን አይነት መሳሪያዎችን ትጠቀማለህ ለሚለው ጥያቄ? እኔ ብዙ መሳሪያዎችን እጠቀማለሁ ማለት ነው ብዬ አስባለሁ

እሺ ዋና ሀላፊነቶችህ ምንድን ናቸው የሚል ጥያቄ ደርሶኛል እንግዲህ ዋና ሀላፊነቶች ማለት ምን ማለት ነው? የሚለውን እንግዲህ ስናብራራና ስናየው መጀመሪያ። ዋና ሀላፊነት ማለት እንግዲህ በተለያዩ ሰዎች ላይ በተለያዩ ነገሮች ላይ ተሽሞን እንግዲህ የተለያዩ ሽሞቶች አሉ የተለያዩ ስልጣኖች አሉ። እነዛን ስንጠቀም ወይም ደግሞ ስንሾም ወይም ደግሞ ስልጣን ሲኖረን እንግዲህ የተለያዩ ሀላፊነቶችን በዘው እንቀበላለን ማለት ነው። እንግዲህ ስልጣን ማለት ሀላፊነት ነው ማለት ነው። ስለዚህ ስልጣን ወይም ደግሞ የተለያዩ በሰው ልጆች ላይ እንግዲህ የተለያዩ ሀላፊነቶች ሊኖሩ ይችላሉ። እንግዲህ እነዛን ሀላፊነቶች እንግዲህ በስርዓት መውጣት በተግባር ማስኬድ እንግዲህ ይገባል ማለት ነው። እንግዲህ አላፊነቶች ሊባሉ የሚችሉት ብዙ አይነት ሀላፊነቶች አሉ። ከነዛም ውስጥ እንግዲህ የተለያዩ ሀላፊነቶች አሉ እነዛም ምንድን ናቸው? ብለን ስናይ እንግዲህ መጀመሪያ እንግዲህ ሰው ለራሱ ሀላፊ ነው። እንግዲህ ሰው ራሱን ወደተለያየ ጉዳት እንዳይሄድ ወደ ተለያየ ጉዳት እንዳይገባ ወይም ደግሞ ወደ ተለያዩ ነገሮች ውስጥ እንዳይገቡ ሰዎች እንግዲህ ራሳቸውን በመቆጣጠር ራሳቸውን ወደ ሱስ እንዳይገቡ ራሳቸውን ወደ አደጋ ውስጥ እንዳይከቱ እንግዲህ ለራሳቸው ሀላፊነታቸውን መወጣት አለባቸው ማለት ነው። ስለዚህ ከፈጣሪ ዘንድ ራሳችንን የተቀበልነው ራሳችንን እና ስለዚህ ራሳችንን በሃላፊነት ይዘን ለማቆየት እንገድዳለን ማለት ነው። ስለዚህ የሰው ልጅ ለራሱ መጀመሪያ ስለ ልብሱ ሀላፊነት ይገባው ይችላል ስለ ልብሱ ስለመግዛት ጫማውን ስለመግዛት የተለያዩ መግቦችን ስለመመገብ ስለዛ ራሱ ሀላፊነት ይወስዳል ማለት ነው። እንግዲህ መጀመሪያ ሀላፊነት የሚጀምረው ከራስ ነው እና ከራሱ ሀላፊነቱን ይጀምራል ማለት ነው። የሰው ልጅ ከዛ አለፍሲል እንግዲህ የቤተሰብ ሀላፊ ወይም ደግሞ የእህቴ ወንድም ሀላፊ ልንሆን እንችላለን ማለት ነው። እንግዲህ ሀላፊነትህን ስንወጣ ማለትም ሀላፊነቱን ማለት እንግዲህ በቤተሰባችን ዘንድ የት የበላይ አበቃ ወይም ደግሞ ለእናሱ የሚያስፈልገውን የምናስብላቸው ወይም ደግሞ እነሱን በዚህ እግቡ በዚህ ወጡ እያልን የምንመክራቸው የምናስረዳቸው የምንመራቸው ማሪ ማለት ነው። ስለዚህ ሀላፊ ሀላፊ ከሆነን የቤተሰባችን መጀመሪያ ሀላፊ መሆን አለበት። እንግዲህ በቤታችን ውስጥ አባቶቻችን አሉ አባቶቻችን እንግዲህ የቤታችን ሀላፊዎች በመባል ይታወቃሉ ማለት ነው። ስለዚህ ቤተሰባችንን እንዴት ማስተዳደር እንዳለባቸው እቃዎችን መግዛት እንዳለባቸው ምን ያህል ውሳኔዎችን መወሰን እንዳለባቸው የሚያውቁት እንግዲህ እነሱ ናቸው። ማለት ነው ስለዚህ አባቶቻችን ሀላፊነቶችን ሀላፊዎች ናቸው ማለት ነው። ስለዚህ ሀላፊነት ማለት እንግዲህ ያን ማለት ነው። ዋና ሀላፊነቶችህ ምንድን ናቸው? ለሚሉት እንግዲህ መጀመሪያ የራሴ ሀላፊ ነኝ። ከዛ በተረፈ ደግሞ ቤተሰቦቼን የማስተዳደር ሀላፊ እናት አለብኝ ማለት ነው። ስለዚህ ቤተሰቦቼን የማስረዳደር ቤተሰቦችን የመርዳት ቤተሰቦችን የመጠበቅ እንግዲህ ሀላፊነት አለብኝ ማለት ነው። ስለዚህ ያንን ሀላፊነት ልወጣ ይገባል ማለት ነው። ከዛ በተጨማሪ እንግዲህ ሀላፊነት የምን ሀላፊነት አለ። ቢባል እንግዲህ የስራ ሀላፊነት አለ እንግዲህ በመስሪያ ቤት የተለያዩ አለቆች ሊኖሩ ይችላሉ የተለያዩ ባለስልጣናት ይኖራሉ ማለት ነው። እንግዲህ እነዛ በስራቸው ላሉ ሰዎች እንግዲህ ሀላፊዎች ናቸው ማለት ነው። ስለዚህ ለምሳሌ የከተማ አስተዳደር ሊሆን ይችላል። ወይም ደግሞ ጠቅላይ ሚኒስትር ሊሆን ይችላል። ያ እንግዲህ ለህዝቦቹ ሀላፊ ነው ማለት ነው። ስለዚህ ያ ሀላፊነቱን ሊወጣ ይገባል ማለት ነው። እንግዲህ ሀላፊነቶችህ እንደ ይህን ያህል ከሆኑ ካየን እንዲህ እንዲህ ሀላፊነት ምንድነው? ጠቅሞ ሀላፊነትን እንዴት እንወጣለን መውጣት ምንድ ነው? ጥቅሙ የሚሉትን እናያለን። እንግዲህ የሰው ልጅ ሀላፊ ከሆነ የሰው ልጅ ዋና አለቃ ከሆነ እንግዲህ ሰዎች ሀላፊነታቸውን መወጣት አለባቸው። ስለዚህ ሀላፊነታቸውን እንዴት ወጣሁ ላይ የምለውን እንግዲህ ለማየት እንሞክራለን። እንግዲህ የሰው ልጅ ሀላፊ እናቶቹን እንዴት ይወጣል ወይም ደግሞ እንዴት ያያቸዋል ለሚለው ጥያቄ። የሰው ልጅ ሀላፊነቱን ተቀብሎ ዝም ብሎ መተው የለበትም። ምክንያቱም ሀላፊነት ማለት ብዙ ሰዎችን የሚጠቀም ብዙ ሰዎችን የሚጎዳ ነገር ነው ማለት ነው። ስለዚህ እኛ ሀላፊነታችንን በስርዓት ከተወጣን እኛ ሀላፊነታችን በስራት የምንጠብቅ ከሆነ ወይም ደግሞ የምናስከብር ከሆነ ሀገራችን የማደግ እድልዋ ይጨምራል ማለት ነው። ስለዚህ ሀላፊነቱን የሚወጣ ሰው በሰዎች ዘንድ የሚከበር በሰዎች ዘንድ የሚወደድ በሰዎች ዘንድ ልዩ ክብር ያለው ሰው ነው ማለት ነው። ስለዚህ ሀላፊነቶችን ልንወጣ ይገባል ማለት ነው። ስለዚህ የተለያዩ ሀላፊነቶች በድርጅቶች ውስጥ ሊሆን ይችላል። የተለያዩ የቤተሰብ ውስጥ ሊሆን ይችላል። በተለያዩ ቦታዎች እንግዲህ ሀላፊነት ሲሰጠን ያንን ሀላፊነት ልንደወጣ ይገባል ማለት ነው። እንግዲህ ሀላፊነት መወጣታችን ብዙ ጥቅሞች ይሰጡና ከነዛም ውስጥ እንግዲህ የተለያዩ ጥቅሞችን ይሰጡና ከነዛም ውስጥ ምን ጥቅም ይሰጠናል? ብንል እንግዲህ የተለያዩ ደስ ደስ የሚለው በሰዎች ዘንድ ልንከበር እንችላለን። እነዛ የተለያየ የስራ እድገት ልናገኝ እንችላል። ከዛ የማልፈው ደግሞ ብዙ ጥቅማ ጥማችን የደሞዝ ጭማሬም ሊሆን ይችላል። የተለያየ ሽልማቶችን ሊሆን ይችላል። ስለዚህ እናገኝበት እንችላለን ማለት ነው። ስለዚህ ሀላፊነትም

እሺ ስለ ቤተሰቦችህ ንገረኝ የሚል ጥያቄ ነው የደረሰኝ። እንግዲህ ቤተሰብ ማለት ምን ማለት ነው ቤተሰብ ለምን ይጠቅማል? ቤተሰቦቼን ማክበር ይገባል አይገባም? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን ማለት ነው። እንግዲህ ቤተሰብ ማለት የተለያዩ ከልጅነት ጀምሮ ያሳደገን፤ ማለትም በዘር በደም ግንኙነት ያለን በደም ግንኙነት ያለን፤ ወይ ከነሱ የተወለድንባቸው ወይም ደግሞ ሰዎች ናቸው ማለት ነው። ስለዚህ እነዚህ ሰዎች በደም ግንኙነት አብረናቸው ያደግን አብረናቸው ልንንከባከባቸው የሚገባቸው፤ ልንጦራቸው የሚገባቸው እናራታቸው የሚገባቸው እነዚህ ቤተሰቦች ይባላሉ ማለት ነው። እንግዲህ የተለያዩ ቤተሰቦች አሉ የተለያዩ ቤተሰብ እንግዲህ ብዙ ጥቅም አለው። እንግዲህ ስለሚል እዛ ውጪ ስነግርህ ብዙ ነገሮችን መናገር ይችላል ከነዛም ውስጥ እንግዲህ መጀመሪያው ምንድነው ቢባል የተለያዩ ቤተሰቦች እንግዲህ ቤተሰብ ማለት እንግዲህ በደንብ የተገናኘ በደንብ የተቆራኘ በጣም ብዙ ሊሆን ይችላል ትንሽ ሊሆን ይችላል እንደ ቁጥራቸው ብዛት ሊወሰን ይችላል ማለት ነው እንግዲህ ቤተሰብ ማለት በጣም ብዙ በለራ እዛቸው አልፎ ለሰዎች ለመኖር ወይም ደግሞ ለቤተሰባችን መኖር የሚገባል በጣም ጥሩና በጣም የሚጎደዱ የነቢት ሰዎች እንግዲህ በጣም በሰዎች ደንደ ተከባሪ ሆኖ በሰዎች ዘንድ የሚከበሩ በሰዎች ዘንድ የሚጎደዱ በሰዎች ዘንድ ትልቅ ክብር ያላቸው እንግዲህ እነዛም ቤተሰቦቼ ይባራሉ ማለት ነው ስለዚህ እነዛም ቤተሰቦቼ እነዛን ቤተሰቦቼን እንግዲህ ሰዎች ሁሉ ሊያከብሯቸው ይገባል ማለት ነው እንግዲህ ቤተሰቦቼ በጣም የሚወደዱ ናቸው በጣም የሚወደዱ ናቸው የሚኖሩት እንግዲህ አዲስ አበባ ነው አዲስ አበባ ስንኖር ብዙ ነገሮችን እናደርጋለን እንግዲህ አዲስ አበባ ቤታችን በጣም ትልቅ ነው አዛ ቤት ውስጥ ስንኖር እንግዲህ የራሳችን እርግጥ የልጆቹም ሆነ የእናቶች አባታችን እንግዲህ የራሳቸው ክፍል አላቸው እንግዲህ እዛ ስንኖር በጣም ደስ የሚል በጣም የሚሉ ቤተሰቦች ናቸው አሉኝ ማለት ነው እንግዲህ በጣም የምወዳቸው እና በጣም የማከብራቸው ቤተሰብ አለኝ ማለት ነው ስለዚህ እነዛን ቤተሰቦች እነዛን ማህበረሰቦች እንግዲህ ሳከብራቸው ሳገናቸው ስወዳቸው ኖሬለሁ ማለት ነው ስለዚህ እነዛን ቤተሰብ

እሺ እንግዲህ ስንት ኢሜል ትልካለህ የሚል ጥያቄ ነው? የደረሰኝ እንግዲህ ኢሜል ማለት ለሰዎች መልእክትን የምንላላክበት ለሰዎች ጽሁፎችን የምንላክበት ለሰዎች የተለያዩ ቪዲዮዎችን ሊሆን ይችላል። የተለያዩ መልእክቶችን የምንላላክበት በድምጽ ቀድተን ሊሆን ይችላል። በተለያየ መልኩ እንግዲህ የተለያዩ ኢሜሎችን ለሰዎች ልንልክ እንችላለን። እንግዲህ በስራ አማካኝነት ሊሆን ይችላል ለቤተሰቦቻችን ሊሆን ይችላል ለስራ ባልደረቦቻችን ሊሆን ይችላል ለተለያዩ አለቆቻችን ሊሆን ይችላል ለተለያዩ ማህበረሰቡ ክፍሎች ሊሆን ይችላል ለደንበኞቻችን ሊሆን ይችላል ለጓደኞቻችን ለፍቅረኞቻችን ለቤተሰቦቻችን ሊሆን ይችላል እንግዲህ ለነዛው ሁሉ እንግዲህ የተለያዩ መልእክቶችን የተለያዩ ኢሜሎችን የተለያዩ ጽሁፎችን የተለያዩ ነገሮችን እንግዲህ በኢሜል ልንልክላቸው እንችላለን ማለት ነው። ስለዚህ ያ እንግዲህ የምንልክበት ወይም ደግሞ የምንልክበት ሁኔታ እንግዲህ ያ ኢሚኤል ወይም ደግሞ ያ ማህበራዊ ሚዲያ ወይም ደግሞ ያ የምንላላክበት ሁኔታ ወይም ደግሞ ሚዲያ ምን ይባላል ቢባል እንግዲህ ኢሜል ይባላል። ስለዚህ ለሰዎች መልእክትን ለመላክ ለሰዎች ሀሳብን ለማጋራት ለሰዎች የተለያዩ ትእዛዛትን ለማዘዝ የተለያዩ ሀሳቦችን ለመስጠት እንግዲህ ኢሜሎችን እንጠቀማለን ማለት ነው። እንግዲህ በስራ ሁኔታ ሊሆን ይችላል በቤተሰብ ሁኔታ በተለያዩ መንገዶች በተለያዩ ሀሳቦች በተለያዩ ሁኔታዎች እንግዲህ እነዛን ኢሜሎች እንግዲህ ልንላላክ እንችላለን ማለት ነው። እንግዲህ እኔ ለምሳሌ ተማሪ ነኝ እንግዲህ ተማሪ ስሆን በተለያዩ ሁኔታዎች እንግዲህ ከመምህሮቼ ሊሆን ይችላል ከጓደኞቼ ከክላስ ጓደኞቼ ወይም ደግሞ ከክፍል ጓደኞቼ የተለያዩ መልእክቶችን ላገኝ እችላለሁ ማለት ነው። እንግዲህ ያንን ምን እናደርጋለን? መጀመሪያ መልእክቶችን እንጽፋለን የተለያዩ መልእክቶችን የተለያዩ ሀሳቦችን ስለ ክላስ መኖሩ ወይም ደግሞ ስለ ክላስ መቅረቱ ወይም ደግሞ ስለተለያዩ አሳይመንት ምን እንደተሰጠ ወይም ደግሞ የክፍል ስራ ምን እንደሰሩ የተለያዩ አስተማሪዎች መልእክት አስተላልፈው ከሆነ እነዛን መልእክቶች እንግዲህ በዛ በኢሜል አማካኝነት እንግዲህ ለክፍል ጓደኞቼ ማስተላለፍ እችላለሁ ማለት ነው። ስለዚህ እነዛን የክፍል ጓደኞቼን በኢሜል በማግኘት ወይም ደግሞ በኢሜል መልእክት መላክ በመላክ እንግዲህ ክላስ መኖሩን አለመኖሩን የተለያዩ አስተማሪዎች መምጣቱን አለመምጣቱን እና አስተማሪዎች መልእክት የተናገሩት ካለ ሀሳብ የተናገሩት አለ ትእዛዝ የተናገሩት አለ እነዛን ሀሳቦች እነዛን ትዕዛዞች እነዛን ጽሁፎች እንግዲህ በኢሜል አማካኝነት እንግዲህ ለጓደኞቼ ለክፍል ጓደኞቼ እልክላቸዋለሁ ማለት ነው። ከዛም አልፎ እንግዲህ አስተማሪዎች ራሳቸው የተለያየ የቤት ስራ ሲሰጡን የተለያየ አሳይመንቶችን ሲሰጡን እንግዲህ ጽሁፎችን እንድናቀብር ሲያዙ ሲያዙ ሲያዙን እንግዲህ በተለያዩ ኢሜሎች ሊልኩልን ይችላሉ ማለት ነው። ከዛ አልፎ እንግዲህ የተለያዩ ለስራ ባልደረቦቻችን ጋር ልንላላክባቸው ስለመስሪያ ቤት ሁኔታ ስለመስሪያ ቤት ህጎች ስለመስሪያ ቤት ደንቦች እንግዲህ የተለያዩ መልእክቶችን ለጓደኞቻችን ወይም ደግሞ አዲስ ለተቀጣሩ ሰዎች የምንልክበት ስለ ደሞዝ ሁኔታ እንዴት እንደሚከፈል እንዴት እንደሚወጣ መቼ እንደሚወጣ የምንጽፍበት መንገድ ነው ማለት ነው። ስለዚህ እኔ ስንት ኢሜል ትልካለህ? የሚለው ጥያቄ እንግዲህ ብዙ ኢሜሎችን ልልክ እችላለሁ ምክንያቱም ለተለያዩ ሰዎች ለተለያዩ በተለያዩ ሁኔታ እንግዲህ ለተለያዩ ሰዎች ኢሜልን ልልክ እችላለሁ ማለት ነው። ስለዚህ ለክፍል ጓደኞቼ ልልክ እችላለሁ። ለስራ ባልደረቦቼ ልልክ እችላልው ለቤተሰቦቼ ለዘመዶቼ እንግዲህ ኢሜልን ልልክ እችላለሁ ማለት ነው። ስለዚህ ከዚህ አንፃር ብዙ ኢሜሎችን ልልክ እችላለሁ ማለት ነው። ስለዚህ እነዛ ኢሜሎች ምንድነው ጥቅማቸው? የሚለውን ስናይ ደግሞ ቀጥለናል እነዛ ኢሜሎች እንግዲህ የተለያዩ ሀሳቦችን ለማጋራት የተለያዩ ትምህርቶችን ለማስተማር የተለያዩ መልእክቶችን ለማስተላለፍ እንግዲህ ይጠቅመናል ማለት ነው። ከነዛም ውስጥ እንግዲህ ምንድነው ቢባል? የተለያዩ ስልጠናዎችን እንድንሰለጥን ግብዣ ለማድረግ ሊሆን ይችላል። የተለያዩ ስልጠናዎችን በጽሁፍ መልኩ ለሰዎች ለመላክ ሊሆን ይችላል። የተለያዩ ለዘመዶቻችን ደብዳቤን ወይም ደግሞ ሀሳብን ለማጋራት ወይም ደግሞ ሰላምታን ለማቅረብ ወይም ደግሞ የተለያዩ መልእክቶችን እንግዲህ ለማድረስ ሊሆን ይችላል ማለት ነው። ስለዚህ የሰው ልጅ ሊነፋፋቅ ይችላል። የሰው ልጅ ሊው ማውራት ሊፈልግ ይችላል። ስለዚህ የሰው ልጅ ማውራት ሲፈልግ ማውራት ከዘመዶች ጋር ሊሆን ይችላል። ከሩቅ ቦታ ሆኖ እንግዲህ በኢሜል አማካኝነት እንግዲህ ሊያወራ ሊነጋገር ይችላል። ማለት ነው። ስለዚህ በመልእክቶች አማካኝነት ኢሜልን በመላክ ኢሚልን በመጠቀም እንግዲህ የተለያዩ መልእክቶችን የተለያዩ ሀሳቦችን የተለያዩ ጽሁፎችን የተለያዩ እውቀቶችን የተለያዩ ስልጠናዎችን ማግኘት ይቻላል። ማለት ነው። ስለዚህ የሰው ልጅ በረቀቀ በረቀቀ በዲጂታል ዘመን ወይም ደግሞ በረቀቀ ቴክኖሎጂ በበዛበት ዘመን እየኖርን እንግዲህ በኢሜል እንግዲህ ልንግባባ እንችላለን ማለት ነው። እንግዲህ በአሁኑ በዘመን ብዙ ኢሜሎች የተፈጠሩበት ብዙ ኢሜሎችን የሚላኩ ሰዎች አሉበት ስለሆነ በነዛ ልንግባባ እንችላለን ማለት ነው። ስለዚህ በኤሚል መልእክትን መላክ በጣም ደስ የሚልና የሚመስጥ ነገር ነው ማለት ነው። ስለዚህ ስንት ኢሜል ትልካለህ? ለሚለው ጥያቄ እኔ ብዙ ኢሜሎችን እልካለሁ ለጓደኞቼ ለቤተሰቦቼ ለተለያዩ ዘመዶቼ እንግዲህ ኢሚልን እልካለሁ ማለት

እሺ እንግዲህ የስራ ቦታ ደህንነት እንዴት ነው የሚል ጥያቄ ነው የደረሰኝ እንግዲህ የስራ ቦታ ደህንነት ማለት መጀመሪያ የስራ ቦታ ድህነት ማለት አደጋዬ የተጋለጠ ነው ወይ? አደጋ ይደርስበታል ወይም ደግሞ ያ ጠበቆች አሉት ወይም ደግሞ የስራ ቦታ ንጹህ ነው ወይ ሊሆን ይችላል የስራ ቦታ ድምነት ማለት የተለያዩ ጉዳቶች የማይደርሱበት ወይ የተለያዩ ጥቃቶች የማይደርሱበት ወይም ደግሞ የተለያዩ ጉዳቶች የማይደርሱበት ቦታ ማለት ነው። ስለዚህ ደህንነት ያለበት ቦታ ማለት ሰላም ያለበት ቦታ ፍቅር ያለበት ቦታ መተሳሰብ ያለበት ቦታ መረዳዳት ያለበት ቦታ ነው ማለት ነው። እንግዲህ የሰው ልጅ ሲረዳዳ ሲተባበር ሲከባበር እንግዲህ ብዙ ነገሮችን ያገኛል ማለት ነው። ስለዚህ የሰው ልጅ የሚረዳዳ ከሆነ የሰው ልጅ የሚተባበር ከሆነ የሰው ልጅ የሚረዳዳ ከሆነ የስራ ቦታው ንጹህ ወይም ደግሞ የስራ ቦታው አይደህንነት የተጠበቀ ይሆናል ማለት ነው። ስለዚህ ሰዎች ለሰዎች ክፋት የሚያስቡ ከሆነ ሰዎች ለሰዎች መጥፎ ነገርን የማያስቡ ከሆነ ሰዎች ክፋትን ምቀኝነትን የማያስቡ ከሆነ ሰዎች መጥፎ ነገርን በሰዎች ላይ ለማድረስ የማያስቡ ከሆነ ያ ቦታ እንግዲህ ምን ይባላል ማለት ነው ደህንነቱ የተጠበቀ ደህንነቱ የተከበረ ቦታ ይባላል ማለት ነው። ስለዚህ ለነ ስራ ቦታ ደህንነት እንዴት ነው ለሚለው ጥያቄ እንግዲህ በእኛ የስራ ቦታ በጣም ሰላም የበዛበት በጣም መፈቃቀር የበዛበት በጣም መጓደድ የበዛበት ለሰዎች የምናስብበት ለሰዎች የምንራራበት ለሰዎች የምንረዳበት ሰዎችን የምናግዝበት ቦታ ነው ማለት ነው። ስለዚህ በዛ ቦታ በጣም ሰላምን የምናገኝበት በጣም ብዙ ነገሮችን ያለበት እንግዲህ ያ ቦታ በጣም ደስ የሚል በጣም የሚወድድ በጣም ለሰዎች እንግዲህ መስጠት የሆነ ለሰዎች በጣም ለመኖር ምቹ የሆነ በጣም ለሰዎች ለስራ ቦታም ሆነ ለሰዎች እንግዲህ ተስማሚ ሆነ ስለሆነ በዛ ቦታ ግጭት የሌለበት በዛ ቦታ ጣቢያ የሌለበት በዛ ቦታ መኮራረፍ የሌለበት በዛ ቦታ መጣላት የሌለበት ቦታ ነው ማለት ነው። ስለዚህ በዛ ቦታ ብንኖር በዛ ቦታ ብንሰራ በጣም ደስ የሚል የአየር ፀባዩ በጣም የሚመስል የአየር ፀባዩ የማያናድድ የአየር ፀባይ መንገድ እንግዲህ ሰው ሊጣላ ይችላል ዝናብ ሲዘልም ይበሳጫል። ፀሀይን ሲወጣ ይበሳጫል ወጥረሽ እንግዲህ በእኛ አካባቢ ላይ ግን ዝናብም ፀሀይም የሌለበት ወይም ደግሞ ነፋሻማ የሆነ ብዙም ዝናብ የሌለበት ፀሀይም ብዙ የሌለበት በጣም ደስ የሚል የአየር ንብረት ያለበት በጣም ደስ የሚሉ የተለያዩ ተፈጥሮዎች አሉበት አእዋዋፋት ያሉበት ትልልቅ ዛፎች የሚገኙበት ስለሆነ እንግዲህ በዛ አካባቢ ብዙ ሰላም ያለበት ነው ማለት ነው። እንግዲህ ፀጥተው የተከበረ ፀጥተው የተመሰከረለት ስለሆነ አበዛ አካባቢ ብዙ አበዛ የለም ማለት ነው። ምክንያቱም ጸጥ ያለ ቦታ ከሆነ ጸጥ ያለ ቦታ ላይ ደግሞ ሰዎች ሊረባበሽ አይችሉም ሊረባበሽም አይችሉም ስለዚህ ሰጥተህ አለ ቦታ መንፈስን ያግዘህ መንፈስን ይደደዳል መንፈስን ይማርካል ማለት ነው። ስለዚህ በዛ ቦታ ሆነው ስለ ፀብ ሊያስቡ አይችሉም ማለት ነው። ስለዚህ ስፍራችንን በአግባቡ የምንሰራ ከሆነ የስራ ቦታችንን በአግባቡ የምንገነባው ከሆነ የተለያዩ የተፈጥሮ ውደቶችን የምናከራውንበት ከሆነ እንግዲህ የሰው ልጅ ሊጣላም የሆነ ድጋጫ ይችል ማለት ነው። ስለዚህ የስራ ቦታ ደህንነት እንዴት ነው የሚለው ጥያቄ የስራ የስራ ቦታ ደህንነት በጣም የተጠበቀ በጣም ደስ የሚል በጣም ለሰዎች መተሳሰብ ያለበት ሰዎች ጋርም ግንኙነት ያለበት ወይም ማለት ከሰዎች ጋር በጣም ደስ የሚል ቅርኝት ያለበት ለሰዎች የምናስብበት ለሰዎች የምንራራበት ለሰዎች የምንረዳዳበት መንገድ አለ ማለት ነው። ስለዚህ የስራ ቦታ ደህንነቴ በጣም የተጠበቀ ነው ማለት ነው። ስለዚህ ስራዬን በአግባቡ እሰራለሁ ስራዬን በአግባቡ ሰርቼ ስራዬን እያለ ፍርሃት ስራዬን እያለ ስጋት እንግዲህ በደንብ ሰርቼ በደንብ ከተከበርኩ በኋላ ወደ ቤቴ ስሄድም በሰላም እሄዳለሁ ማለት ነው። ስለዚህ የተለያዩ ጥበቆች አሉበት የተለያዩ ሰላም የሰፈነበት ማህበራዊ ሰዎች አሉበት ማለትም የሚግባቡ ሰዎች የሚረዳዱ ሰዎች የሚተጋገዙ ሰዎች የሚያምሩ ሰዎች ያሉበት ነው ማለት ነው። ስለዚህ በዛ አካባቢ ግጭት ሊኖር አይችልም በዛ አካባቢ የምንረዳዳ ከሆነ የምንተጋገዝ ከሆነ የምን አብረን የምንሆን የምን የምንሆን ከሆነ በደስታን ጊዜ በሀዘንም ጊዜ አብረን የምንሆን ከሆነ እንግዲህ ችግር አደርስብንም ማጥፎ ነገር አይደርስብንም ማለት ነው። ስለዚህ የሰው ልጅ የሚተጋገስ ከሆነ የሰው ልጅ የሚረዳዳ ከሆነ የሰው ልጅ የሚተባበር ከሆነ እንግዲህ ችግሮችን ማለፍ ይችላል ችግሮችን መቋቋም ይችላል ማለት ነው። ስለዚህ የሰው ልጅ ድንነትን የሚጠብቁ የስራ ቦታዎችን እንገነባ ያስፈልጋል ብዬ አስባለሁ። እንግዲህ የስራ ቦታ ድህነትህ እንዴት ነው ወደሚረድ ጥያቄ? ይሄንን መሰራት እንግዲህ ብዙ ደህንነቶች ሊኖር ይችላሉ ብዙ ደህንነቶች የተጠቀቃ ቦታ ሊኖር ይችላል ነገር ይሄ እኛ ስራ ቦታ በጣም ከውበትም አንፃር ከረዥነትም አንፃር ከሰላም አንፃር በጣም ውብና በጣም የሚያምር ሰላማዊ የተከበረለት ብዙ ሊባልለት የሚገባ እንግዲህ የስራ ቦታ ነው ማለት ነው። ስለዚህ የኔ የስራ ቦታ በጣም

እሺ እንግዲህ የቤትህ ጣሪያ ከምን ተሰራ ነው የሚል ጥያቄ ነው? የደረሰኝ እንግዲህ የተለያዩ ቆርቆሮችን ሊሆኑ ይችላሉ የተለያየ ቦታ ላይ እንግዲህ የተለያየ ሊሰራ ይችላል ማለት ነው። እንግዲህ ከተለያየ ነገር ጣራ ሊሰራ ይችላል እንግዲህ ብዙ ጥቅሞች አሉት እነዛ ጥቅሞችን እናያለን የተለያዩ ጉዳቶች ሊኖሩት ይችላሉ እነዛን ጉዳቶችም ለማየት እንሞክራለን። እንግዲህ የ ጣራ የቤተ ጣራ ማለት ምን ማለት ነው? መጀመሪያ የሚለውን ስናይ እንግዲህ የተለያዩ ቤቶችን ሊሰሩ ይችላሉ የተለያዩ ቤት እንግዲህ ለሰው ልጅ በጣም አስፈላጊ በጣም ለሰው ልጅ ጠቃሚ የሆነ መሰረታዊ ነገር ነው። እንግዲህ ሰው ልጅ ቤት ከሌለ ለመኖር ይቸገራል ቤት ከሌለ በዚህ ምድር ላይ ለመኖር ይቸገራል። ምክንያቱም የተለያዩ ብርዶች አሉ የተለያዩ ሙቀቶች አሉ። ስለዚህ እነዛ ሲፈራረቁበት ሙቀት የሰው ልጅ አይችልም ስለዚህ እነዛ ሙቀቶች ሌሊት ሲፈራረቁበት ፀሀይ በቀን ሲመታው ማታ ደግሞ ብርድ ሲመተው ዝናብ ሲመተው ያድራልና። ስለዚህ የተለያዩ አራዊትም ሊበሉት ስለሚችሉ የተለያዩ ችግሮች ሊፈጠሩበት ስለሚችሉ ስለዚህ ለሰው ልጅ እንግዲህ ቤት ያስፈልገዋል ማለት ነው። እንግዲህ ለሰው ልጅ ቤት ካስፈለገው ቤት ከምን እንሰራለን የሚባል እንግዲህ የተለያዩ ቤቶች ሊሰሩ ይችላሉ። መጀመሪያ እንግዲህ በድሮ ጊዜ የሳር ቤቶች ነበሩ የተለያዩ የሳር ቤቶች ግድግዳቸው በጭቃን ለጥፈን እንግዲህ በጭቃ መርገን የተለያዩ ቤቶችን እንሰራ ነበር። እንግዲህ የተለያዩ ቤቶችን ሰርተን ከላይ የሳር ክዳን ወይም ደግሞ ሳር እናልብሳቸው ነበር ማለት ነው። እንግዲህ ጣሪያቸውን ሳር በማለብ በማልበስ እንጠቀምባቸው ነበር በዱሮ ጊዜ ማለት ነው። ከዛ አሁን ዘመኑ መጣና እንግዲህ ዘመኑ እያደገ በሚሄድበት ሰዓት ዘመኑ የተሻሻለ በሚሄድበት ሰዓት ቤቶች በግንብ መሳራት ጀመሩ ግድግዳቸው በግንብ የተሰራ ከጭቃ አልፎ እንግዲህ ከፍልጥ አልፎ በግንብ በሽክላ በብሎኬት እንግዲህ ይሰራሉ ማለት ነው። እንግዲህ እነዛ በብሎኬት ተሰርተው ጣራቸው ደግሞ ቆርቆሮ ይሆናል ማለት ነው። እንግዲህ የተለያዩ ቆርቆሮዎች በፋፍሪካዎች ተመርተው ይመጣሉ እነዛን ቆርቆሮዎች እንግዲህ ለቤታችን ጣራ ለመጠለያነት እንጠቀምባቸዋለን ማለት ነው። ከዛም አልፎ እንግዲህ ጊዜው እያደገ ሲሄድ ደግሞ የተለያዩ ቆርቆሮዎች ደግሞ በእንትኖች ይቀየራሉ ማለት ነው። እንግዲህ ከላይ እንግዲህ በአርማታ እየተደፈነ ወይም ደግሞ በስሚንቶ ብቻ ጣራውም ግድግዳውም የተሰራ እንግዲህ ይኖራል ማለት ነው። ስለዚህ የተለያዩ ብረታ ብረቶች በመጠቀም ቤት ሊሰራ ይችላል የተለያዩ ብሎኬቶችን በመጠከም ይሰራል የተለያዩ ድንጋዮችን በመጠከም ይሰራል ማለት ነው። ስለዚህ የቤትህ ጣሪያ ምን ከምን የተሰራ ነው? ለሚለው ጥያቄ እንግዲህ እኔ የቤት ጣራ እንግዲህ ከቆርቆሮ ተሰርቶ ሊሆን ይችላል። እንግዲህ ከቆርቆሮ መሰራቱ ምንድነው ጥቅሙ? ብለን ስናይ እንግዲህ የተለያዩ ቆርቆሮዎችን ተጥቅመን የምንሰራው ከሆነ በዝናብ ሊገባብን አይችልም ወደ ውስጥ እንግዲህ በሳር የምንሰራው ከሆነ የተለያዩ ዝናብ ወይም የተለያዩ አራዊቶች እንግዲህ በቤቱ ውስጥ አልፈው ወደ ቤታችን ሊገቡ ይችላሉ በቀላሉ ሊፈርስ ይችላል ንፋስ ሲመጣ ሊነሳ አይችልም። ስለዚህ እንግዲህ ቆርቆሮ ከሆነ ግን የተሻለ ጥንካሬ አለው የተሻለ ዝናብን መቋቋም የሚችል የተሻለ ንፋስን መቋቋም የሚችል ነውና ስለዚህ በቆርቆሮ የተሰራ የቤት አለ ማለት ነው። ከዛም አልፎ እንግዲህ በአሁኑ ዘመን ከግንብ የተሰሩ ቤቶች ወይም ደግሞ ጣራዎች አሉ ማለት ነው። እንግዲህ እነዛ ጣራዎች ምንድነው ጥቅማቸው? ብንል የተለያዩ አራዊቶች ሆና ንፋስ የማይገለጥለው የተለያዩ ዝናቦች ሊገቡበት የማይችሉት ስለሆነ ለብዙ ዘመን ሊቆይ የሚችል ለልጅ ልጅ ሊተላለፍ የሚችል ጥቅም ያለው ብዙ ጥቅሞችን የያዘ ጣሪያ ወይም ደግሞ ቤትም መስራት ይቻላል ማለት ነው። ስለዚህ ቤቶች ለሰው ልጅ አስፈላጊ ከሆኑ ጣራዎችም እንግዲህ ቤት እንግዲህ ያለ ጣራ ሊቆም አይችልም ስለዚህ ጣራ ያስፈልጋል ማለት ነው። ስለዚህ ጣራው ከሌለ ቤት እንደሰራን አይቆጠርም። ስለዚህ ጣራውን በስርዓት ልንጽራ ይገባናል ምክንያቱም ከዝናብ የምንጠለይበት ከጸሀይ የምንጸልይበት ከአራዊቶች የምናመልጥበት ከሙቀትም ሆነ ከብርድ ልናመልጥበት የምንችለው ዋናኛው መንገድ እንግዲህ ጣራም በመስራት ወይም ደግሞ የቤትን ጣራ እመን በመገንባት ነው ማለት ነው። ስለዚህ የሰው ልጅ እንደመሆናችን መጥተን እንግዲህ የተለያዩ ጣራዎችን እናመርታለን የተለያዩ ጣራዎችን ሰርተን እንግዲህ እንሸጣለን እንገዛለን ከዛም እንሰራለን ማለት ነው። ስለዚህ የተለያዩ ጣራዎችን በመስራት የተለያዩ ጣራዎችንም በመገንባት እንግዲህ እንተዳደራለን ማለት ነው። እንግዲህ የቤትህ ጣሪያ ምን ከምን የተሰራ ነው? ለሚለው ጥያቄ እንግዲህ ብዙ የቤት ጣራዎች ሊኖሩ ይችላሉ የተለያዩ እንደ ሰው መጠን ወይም ደግሞ እንደ ሀብት መጠን ቢለያይም እንግዲህ የኔ ቤት ጣራ መካከለኛ የሆነ ማለትም በቆርቆሮ የተሰራ ነው ማለት ነው። ስለዚህ ከግንብ የተሰሩ የባለሀብት ቤቶች ሊኖሩ ይችላሉ ደግሞ ከሳር የተሰሩ የደሃ ቤቶችም ሊኖሩ ይችላሉ። ነገር ግን የኔ ከግንብም ሳይሆን ከሳርም ሳይሆን ከቆርቆሮ የተሰራ ነው ማለት ነው። ስለዚህ ከቆርቆሮ መሰራቱ ወጪውም ይቀንስልኛል አንድም ከተለያዩ ዝናብም የምድንበት ስለሆነ እንግዲህ ለኔ ይጠቅምኛል ማለት ነው። ስለዚህ የቤትህ ጣሪያ ከምን የተሰራ ነው? ለሚለው ጥያቄ የቤት ጣሪያ እንግዲህ ከምን ይሰራል ለሚለው ጥያቄ ብዙ ነገሮች

እሺ ቅሬታዎችን እንዴት ታስተናግዳለህ ሚል ጥያቄ ነው የደረሰኝ እንግዲህ አይ ቅሬታዎችን እንዴት እናስተናግራለን ቅሬታ ማለት ምን ማለት ነው? ቅሬታ ማስተናገድስ ምን ጥቅም አለው? ቅሬታን አለማስተናገድስ ምን ጉዳቶች አሉ ምን ያመጣብናል? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ቅሬታ ማለት እንግዲህ የተለያዩ ስራዎችን ልንሰራ እንችላለን የተለያዩ ተግባራትን እንደንተገብር እንችላለን የተለያዩ አገልግሎቶችን ልንሳት እንችላለን ማለት ነው። እንግዲህ በዛን ጊዜ የተለያዩ ሰዎች ስራችንን ካልወደዱልን ወይም ደግሞ ስራችንን ካልተመቻቸው ወይም ደግሞ ስራችንን ከደበራቸው እንግዲህ የተለያዩ ቅሬታዎችን ሊያቀርቡብን ይችላሉ ማለት ነው። እንግዲህ በእነሱ ዘንድ ተቀባይነት ከሌለው በእነሱ ዘንድ ተደማጭነት ከሌለን እንግዲህ የተለያዩ ቅሬታዎችን የተለያዩ ቅሬታዎችን ሊያቀርቡብን ይችላሉ ማለት ነው። ስለዚህ እነዚህ እንግዲህ ቅሬታዎች ማለት እንግዲህ የተለያዩ ሀሳቦችን ወይም ደግሞ አለመስማት አለመስማማትን የሚገልጽ አለመስማማትን የሚያስረዳ እንግዲህ ሀሳብን ማቅረብ ነው ማለት ነው። ስለዚህ እነዚህ ነገሮች ሲያቀርቡብን እነዚህ ነገሮች ሲናገሩብን እንግዲህ ቅሬታዎችን እንግዲህ ልንቀበል ወይም ደግሞ ልናስተናግድ ይገባል ማለት ነው። እንግዲህ አይ ቅሬታዎችን እንዴት ታስተናግዳለህ? ለሚለው ጥያቄ እንግዲህ ቅሬታችን ማስተናገድ በብዙ መንገድ ልናስተናግዳቸው እንችላለን እንግዲህ ቅሬታዎችን በአግባቡ ልናስተናግድ ይገባል እንግዲህ የሰው ልጅ እስከመሆን ድረስ ስህተት አይጠፋም። የሰው ልጅ ይሳሳታል የሰው ልጅ ሲሳሳት እንግዲህ የተለያዩ ስህተቶችን የሚያስተናግድባቸው ወይም ደግሞ ስህተቶችን የሚያርምባቸው መንገዶች ሊኖሩት ይገባል ማለት ነው። እንግዲህ የሰው ልጅ የተለያዩ ስህተቶች ሊሰራ ይችላል የሰው ልጅ የተለያዩ ተግባሮችን ሊያረግ ይችላል። እሱ ትክክል መስለው አይደል ሌሎች ግን የተሳሳቱ ሊሆኑ ስለሚችሉ ከሰው ዘንድ ከሰው ዘንድ ከሰው ሰው ስለሚለያይ ከሰው ሰው የሀሳቡም ሁኔታውም ስለሚለያይ እንግዲህ የተለያዩ ሀሳቦችን የተለያዩ ጥያቄ ቅሬታዎችን ሊያቀርብ ይችላል ማለት ነው። ስለዚህ እነዛ ቅሬታዎችን በአግባቡ መቀበል ያስፈልጋል። ምክንያቱም ከቅሬታዎች እኛ ልንማርባቸው የምንችሉ ነገሮች ሊኖሩ ይችላሉ አንድም የተለያዩ ጥቅማ ጥቅሞችን እናገኝበት እንችላለን። እንግዲህ እነዛ ቅሬታዎችን ስናስተካክል እነዛ ተግባሮችን ስናደርግ እንግዲህ አንደኛ በሰዎች ዘንድ ጥሩ አመለካከት ይኖርናል ሁለተኛ በሰዎች ዘንድ ተከባሪ እንሆናለን ከዛም አልፎ ደሞ ሰዎች እንግዲህ የሚያከብሩን የሚወዱን ይሆናል ማለት ነው። እንግዲህ ቅሬታዎችን ተቀብለን ስናስተካክል ቅሬታዎችን ተቀብለን መፍትሄ ስንሰጥ መፍትሄ የምንሰጥ ከሆነ እንግዲህ በተለያዩ ሰዎች ዘንድ እንግዲህ መልካም አስተሳሰብ ይኖረናል ማለት ነው። ስለዚህ በሰዎች ዘንድ ተቀባይነት እንዲኖረን በሰዎች ዘንድ መልካም እንዲኖር ስራችን ውጤታማ እንዲሆን ስራችን ሀላፊነት የሞላበት ወይም ደግሞ ሀላፊነቱን የሚወጣ ሰው ለመሆን ቅሬታዎችን መቀበል ያስፈልጋል ማለት ነው። እንግዲህ የተለያዩ ቅሬታዎች ሊቀርቡብን ይችላል የተለያዩ ቅሬታዎች ሊነሱብን ይችላል እነዛን ቅሬታዎች እንግዲህ እንደ አመጣጣቸው እንደ ሁኔታቸው እንደ የሚያስፈልጋቸው ማፍትሄ እንግዲህ እያመዛዘነን ልንቀበልና ልናስረዳቸው ወይም ደግሞ ልንታገብራቸው የሚገቡ ናቸው ማለት ነው። ስለዚህ የሰው ልጆች እንግዲህ የተለያዩ ስተቶችን ይስሳታል እነዛ ስሰቶችን እንግዲህ ማረም እንግዲህ ሰውነት መለኪያውን ማለት ነው እንግዲህ ሰው ለመባል የተለያዩ ስህተት ብንሰራም ነገር ግን ሰውነታችን አእምሮአችን የተሰጠን ለማሰብ ነውና አስበን አመዛዝነን እነዛን ችግሮች ለመፍታት ልንጠቀበቅ ይገባል ማለት ነው። ስለዚህ ቅሬታዎችን እንዴት ታስተናግዳለህ? ለሚለው እንግዲህ በተለያዩ መልኩ ሊሆን ይችላል እንግዲህ በተለያዩ ቅሬታዎች ሊቀርቡብኝ ይችላሉ እነዛን ቅሬታዎች እንግዲህ በማሰባሰብ እነዛን ቅሬታዎች በማሰባሰብ እነዛን የተሳሳትኳቸውን ነገሮች ወይም ደግሞ ቅሬታ የቀረበብኝን ነገሮች እንግዲህ በማረም ወደተሻለ መልኩ ወደተሻለ ሁኔታ መለወጥ ይገባኛል ማለት ነው። ስለዚህ እነዛን ነገሮች በማስተካከል ጊዜዬን ልጠቀመው ወይ ደሞ ሁኔታዎችን ልጠቀም ያስፈልጋል ማለት ነው ስለዚህ በቅሬታዎቼ እንዴት ታስተናግዳለህ? ለሚለው ጥያቄ ቅሬታዎችን ማስተናገድ ብዙ ጥቅሞች አሉት። ቅሬታዎችን ማስተናገድ ምን ጥቅሞች አሉት? ቢባል እንግዲህ የተለያዩ ጥቅሞችን እናገኝበታለን አንደኛ እንግዲህ በእነሱ ዘንድ መልካም እይታም መልካም አስተሳሰብም መልካም ሰው መባልን እናገኛለን እንከበራለን እንጎዳዳለን ማለት ነው። በር ማሕበረ ሰብ ዘንድ ወይም ደግሞ ቅሬታ ባለባቸው ዘንድ ቅሬታችንን የምናስተካክል ከሆነ ቅሬታችንን የምናሻሽል ከሆነ እንግዲህ በእነሱ ዘንድ ተቀባይነት ይኖርናል። ከዛም አልፎ እንግዲህ በራሳችን ዘንድ ደሞ ወይም ደግሞ በራሳችን ድርጅታችንን የሚያሳድግ ነገር ልናገኝ እንችላለን ቅሬታችን የምንቀበል ከሆነ የተለያዩ ደንበኞችን እናገኛለን የተለያዩ ሰዎችን እናፈራለን ማለት ነው። ስለዚህ ሰዎች ወደ እኛ ይሳባሉ ሰዎች ወደ እኛ ይመጣሉ ሰዎች እኛን ይፈልጋሉ ማለት ነው። ስለዚህ ቅሬታዎችን ስንቀበል ሌሎችም ወደ እኛ መጥቶ እንግዲህ የተለያዩ እቃዎችን ሊገዙን ይችላሉ የተለያዩ ደንበኞቻችን ይሆናሉ ማለት ነው። ስለዚህ ከሰዎች ጋር ጥሩ ግንኙነቾን የምንፈጥርበት ከሰዎች ጋር መልካም ግንኙነትን የምንፈጥርበት አንዱ መንገድ ስለሆነ ቅሬታዎችን መቀበል በጣም ደስ የሚልና በጣም አሪፍ ነገር። የሆነ

እሺ የድርጅቱን በዓል ትወደዋለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ የድርጅቱ በዓል ማለት ነው ማለት ነው ድርጅቱ በዓል ያከብራል። ወይስ አይከብርም በዓሎቹስ ውስጥ ምን ምንድን ናቸው? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ የድርጅት በዓል ማለት ድርጅቱ እንግዲህ ትርፋማ ሊሆን ይችላል። ያንን እንግዲህ ወይም ደግሞ የመክፈቻ ፕሮግራም ሊያዘጋጅ ይችላል። በነዛ ዝግጅቶች ላይ በነዛ ፕሮግራሞች ላይ እንግዲህ የታደመን ማለት ነው። እንግዲህ ያን ጊዜ የተለያዩ ድግሶችን በመደገስ የተለያዩ ግብዣዎችን በማረግ ለደንበኞች ይሆናል። ለተለያዩ የስራ ባልደረቦቹ ሊሆን ይችላል የተለያዩ የድርጅቱ ሰራተኞች ሊሆን ይችላል። እንግዲህ የድርጅት ባህላትን ያዘጋጃል እንግዲህ አሁን ባህላት ልናከብር ይገባል ማለት ነው። ስለዚህ የተለያዩ ድርጅቶች ባህሎች አሉ። እነዛ ባህሎችን እንግዲህ ልናከብርላቸው የአለባበስ ባህል ሊሆን ይችላል። የተለያዩ በአለባበስ ሊሆን ይችላል በአመጋገብ ሊሆና ይችላል። የተለያዩ በአሰራር ሊሆን ይችላል። እንግዲህ የተለያዩ የድርጅቱ ባህሎች አሉ ማለት ነው። እንግዲህ እነዛን ባህሎች ሲያከብር እነዛን ድርጅ ባህሎችን ሲያከናውን እንግዲህ እኛም ተገኝተን ልናከብር ይገባል ማለት ነው። ምክንያቱም አንዱ የስራ አባል ስለሆነ አንዱ የስራ የ የድርጅቱ ሰራተኛ እንደመሆናችን መጠን እንግዲህ በድርጅቱ ውስጥ ልንገኝ ይገባል ማለት ነው። ስለዚህ በዛ ወቅት ተገኝተን በዛ ጊዜ ተገኝተን እንግዲህ የተለያዩ ነገሮችን የተለያዩ ነገሮችን ማከናወን ይጠበቅብናል ማለት ነው። ከነዛም ውስጥ እንግዲህ ምንድነው ምን የሚባለው ብንል? እንግዲህ የድር በዓል ትወደዋለህ ወይ ለሚለው ጥያቄ አዎ የድርጅቱን በዓል እንግዲህ በጣም ነው ምወደው። እንግዲህ የድርጅቱ በዓል ምን ጥቅሞች አሉት? የሚሉትን እንግዲህ እናያለን። ማትረሾት ባህሎች የጥቅሞች ምንድን ናቸው ብንል? እንግዲህ የተለያዩ ድርጅቶች በዓል ሲያደርጉ ወይም ደግሞ የተለያዩ ድርጅቶች በዓል ሲኖራቸው የተለያዩ ዝግጅቶችን ሳያዘጋጁ የተለያዩ ነገሮችን ሲያዘጋጁ እንግዲህ ለእኛ መልካም እድልን ይዞልን ይመጣል ማለት ነው። ቢባል እንግዲህ የተለያዩ ድርጅቶች የተለያዩ ባሎችን ሲያዘጋጁ ወይም ደግሞ የተለያዩ ድርጅቶች የተለያዩ ነገሮችን ሲያዘጋጁ ብዙ ነገሮችን እናገኛለን። ከዛም ውስጥ ምንድነው ብንል እንግዲህ የተለያዩ ድርጅቶች እንግዲህ ሰዎችን ይጋብዛሉ እነዛ ሰዎች ጋር የምንተዋወቅበት ከድርጅቱ ባለስልጣኖች ጋር ሊሆን ይችላል። ከአለቆቻችን ጋር ሊሆን ይችላል። ከስራ ባልደረቦቻችን ጋር ሊሆን ይችላል። ወይም ደግሞ ከደንበኞቻችን ጋር እንግዲህ ልንተዋወቅበት ከትልልቅ ሰዎች ጋር ልንተዋወቅበት የምንችል። ጥሩ ግንኙነትን ልናገኝበት ወይም ደግሞ ልንመሰርትበት የሚገባ በዓል አይነት ነው ማለት ነው። ስለዚህ ይሄን በዓል በአግባቡ አክበራን እንግዲህ ልንጠብቀው ወይም ደግሞ ልናከብረው ይገባል። አንተ ስለዚህ ድርጅቱ በዓል ትወደዋለህ ለሚለው ጥያቄ አዎ እወደዋለሁ። ምክንያቱም የተለያዩ የስራ እድሎችን ሊያመጣልኝ ስለሚችል የተለያዩ ትልልቅ ሰዎች ጋር ሊያገናኘኝ ወይም ደግሞ ትለልቅ ሰዎችን ላገኝበት ስለሚችል ከዛም አልፎ ደግሞ የተለያዩ ምክሮችን የተለያዩ ስልጠናዎችን ላገኝበት ስለምችል። ከዛ ከትልልቅ ሰዎች ታሪክ ወይም ደግሞ ከትልልቅ ሰዎች ልምድ እንግዲህ የተለያዩ እውቀቶችን የተለያዩ ነገሮችን ላገኝ ስለምችል። እነዛን ነገሮች ለማግኘት እነዛን ነገሮች ለመጠቀም እንግዲህ የድርጅቱን ባዓል አከብረዋለሁ ማለት ወይም ደግሞ እወደዋለሁ ማለት ነው። ስለዚህ የድርጅቱን በዓል እኛም እናከብር እና ልንወደው ይገባል ማለት ነው። ስለዚህ የተለያዩ ጥቅማ ጥቅሞችን ለማግኘት የተለያዩ ስራ የስራ አድሎችን ሊሆን ይችላል። የተለያዩ ስራችንን ይችላል የትራቢው ሰዎችን ልበርሽው አመራር ነገሮችን ሊሆን ይችላል በተለያዩ የስልጣን እድገትን ሊሆን ይችላል። የተለያዩ ሽልማቶች ስለሚኖሩ በዛ በበዓሉ ጊዜ በዛን ጊዜ እንግዲህ ተገኘን የተለያዩ ሽልማቶችን ለመውሰድ የተለያዩ የድርጅቱን ነገሮች እንግዲህ ለመስማት ህጎችን ሊሆን ይችላል የተለያዩ አመመራዎችን ለመቀበል እንግዲህ ይጠቅመናል ማለት ነው። ስለዚህ የድርጅቱን በዓል ታከብረዋለህ ታወደዋለህ ወይ የሚለው ጥያቄ? አዎ የድርጅቱን ባለው እወደዋለሁ። እንግዲህ የድርጅቱ በዓል የአልባበስ በዓል ሊኖረው ይችላል። የተለያዩ የሀበሻ ቀሚሶችን የሚለብሰው የድርጅት ሰራተኞች እንዲኖሩ ሊፈልግ ይችላል። የተለያየ ሱፍ የለበሱ የድርጅት ሊኖር ሰራተኞች እንዲኖሩ ይፈልጋል። ወይም ደግሞ የድርጅቱ ሰራተኞች ፀባየኛ ወይም ደግሞ መልካም ስነምግባር ያላቸው እንዲሆኑ ይፈልጋል። ስለዚህ እነዛን በማድረግ እነዛን በመሆን እንግዲህ እንደሱ የሚፈልገውን በመሆን ወይም ደግሞ እንደነሱ በማድረግ እንግዲህ የድርጅቱን በዓል ማክፈር ይቻላል ማለት ነው። እዚህ የድርጅቱን ባህል ማክበር ሀገር ማክበር ነው። የድርጅቱን በዓል ማክበር ሀገር መውደድ ነው። ስለዚህ የድርጅቱን በዓል የምናከብር ከሆነ የድርጅቱን በዓል የምንወድ እግዚአብሔርን እንግዲህ ሀገራችንን የምንወድ ሀገራችንን የምንንቀባቀብ ሀገራችንን የምንጠራ ገባጫንን የምናሳድግ ይሆናል ማለት ነው። ስለዚህ ከቤተሰብ አልፈን እንግዲህ ድርጅታችን የሚያደርገውን በዓል የምናከብ የምንወድ ከሆነ እንግዲህ ብዙ ጥቅሞችን እናገኛለን ማለት ነው። ስለዚህ እነዛን ጥቅሞች ነው ማግኘት እነዛን ነገሮችን ለመሆን እንግዲህ የድርጅቱን ባህል እህ ልናከብር እንድንወድ ይገባናል ማለት ነው። ስለዚህ የደረጃቱን ባህል ትወደዋለህ ወይ ለሚለው ጥያቄ? እንግዲህ መልስ ሊሆን የሚችለው አዎ እወደዋለሁ። የድርጅቱን ባልም እወደዋለሁ

እሺ ብዙ ሰነዶችን ታዘጋጃለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ብዙ ሰነዶችን አዘጋጃለሁ ብዙ ሰነዶችን። ማዘጋጀት ለምን ይጠቅማል ሰነዶችስ ማለት ምን ማለት ናቸው? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ሰነዶች ማለት በተለያየ ጊዜ በተለያየ ሁኔታ እንግዲህ የትምህርት ሰነዶች ሊሆኑ ይችላሉ። ትምህርት እንግዲህ ለተማሪዎች ከመጀመሪያ ጀምረን እንግዲህ ከአንደኛ ክፍል ጀምረን የምናልፍባቸው ወይም ደግሞ ከአንደኛ ክፍል ጀምረን እያለፍን እያለፍን ስንመጣ ስምንተኛ ክፍል ስንደርስ እንግዲህ የሚሰጠን ሰርተፊኬት አለ ያ አንድ ሰነድ ነው። ከዛም አልፎ ደግሞ አስር እና ዘጠኝን አስርን ተምረን ከዛ አስራ ሁለትን አስራ አንድን ከተማርን በኋላ አስራ ሁለት ላይ ፈተና ተፈትነን ወደ ዩኒቨርሲቲ የምንገባበት አንድ ሰነድ አለ። ከዛ በኋላ ደግሞ ዩኒቨርሲቲ ጨርሰን የምንወጣበት እንግዲህ ሰነድ አለ ማለት ነው። እንግዲህ እነዚህ ሰነዶች በሚባል ይታወቃሉ ማለት ነው። ስለዚህ በቤተሰብ ዘንድ ሊሆን ይችላል የልደት ቀን ሊሆን ይችላል የተለያዩ ማስረጃዎች እንግዲህ ሰነዶች በመባል ይታወቃሉ ማለት ነው። እንግዲህ በድርጅት ዘንድ ሊሆን ይችላል የቤት ካርታዎች ሊሆን ይችላል የተለያዩ የድርጅት ካርታዎች የተለያዩ ወጪ ገቢዎች እንግዲህ የምናሰላበት የተለያዩ ሰነዶች ሊኖሩ ይችላሉ ማለት ነው። እንግዲህ እነዚህ ሰነዶች በአጠቃላይ ሰነዶች ይባላሉ ማለት ነው። እንግዲህ መረጃዎችን አንድ ላይ ሲሆኑ ሰነዶችን እናላቸዋለን ማለት ነው። እነዚህ እነዚህን ሰነዶች ታዘጋጃለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ እነዚህን ሰነዶች አው አዘጋጃለሁ። እነዚህን ሰነዶች ማዘጋጀት ምንድነው? ጥቅሙ እነዚህን ሰነዶች ማዘጋጀቴ ምን ይጠቅመኛል ምንስ ይጎዳኛል? የሚለውን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ የተለያዩ ሰነዶችን ልናዘጋጅ እንችላለን ለምሳሌ የትምህርት መረጃዎችን ልናዘጋጅ እንችላለን ሰነዶች ናቸው። እነሱም እንግዲህ እነዛን ስናዘጋጅ ወይም ደግሞ እነዛን ስናደርግ ወይም ደግሞ የቤተ የቤተ እስኪ የቤተሰብን ሰነዶች ስናዘጋጅ ልንገኝ እንችላለን። እንግዲህ ብዙ ሰነዶችን አዘጋጅቻለሁ እንግዲህ እኔ የተማሪ እንደሆንኩኝ የትምህርት ቤት ማስረጃዎችን ወይም ደግሞ ሰነዶችን አዘጋጃለሁ። ከዛ በተጨማሪ ደግሞ የተለያዩ የቤተሰብ ሰነዶችን አሰናዳለሁ። ከዛ አልፎ ደግሞ የ በስራ ቤት ሰነዶችን አሰናድጃለሁ። እንግዲህ የተለያዩ ድርጅቶች ላደርግ ገበያ ሊሆን ይችላል። የተለያዩ ሽያጮች ሊኖሩ ይችላሉ። እነዛ ምን ያህል ተሸጠ ምን ያህል ቀረ ምን ያህል ትርፍ አገኘ ምን ያህል ከሰርኩኝ የሚሉትን እንግዲህ የምናዘጋጅበት አንዱ መንገድ ነው ማለት ነው። እንግዲህ ሰናዶችን የምናዘጋጅ ከሆነ ሰነዶችን የምናወጣ የምናወርድ ከሆነ ሰነዶችን የምናስተካክል ከሆነ እንግዲህ ብዙ ጥቅሞችን እናገኛለን። ማለትም ከነዛም ውስጥ እንግዲህ አንደኛው እና ዋነኛው ጥቅሙ ምንድነው? ቢባል የተለያዩ ሰነዶችን የምናዘጋጅ ከሆነ የተለያዩ ሰነዶችን የምናስተካክል ከሆነ እንግዲህ የተለያዩ ጥቅሞችን እናገኛለን ከእነዛም ውስጥ እንግዲህ ዋነኛው ምንድነው ቢባል የተለያዩ ትርፍና ወጪዎችን የተለያዩ ትርፍና ገቢዎችን ወይም ደግሞ የተለያዩ ማስረጃዎችን ማግኘት እንችላለን። ማለት ነው። እንግዲህ የተለያዩ ሰነዶችን የምናስተካክል ከሆነ የተለያዩ ሰነዶችን የምናወጣ የምናወርድ ከሆነ እንግዲህ ትክክለኛ የሆነውን እንግዲህ እናገኘዋለን ማለት ነው። ስለዚህ የብዙ ሰነዶችን ታዘጋጃለህ ወይ ለሚለው ጥያቄ? አዎ አዘጋጃለሁ። ምክንያቱም ብዙ ሰነዶችም ማዘጋጀት ይጠበቅብኛል ምክንያቱም እንደ ድርጅት ሀላፊ ወይም ደግሞ እንደ ድርጅት አለቃ እንግዲህ የተለያዩ ሰራዎችን መቆጣጠር ስላለብኝ የተለያዩ ነገሮችን መቆጣጠር ስላለብኝ እነዛን እንግዲህ በሰነድ አማካኝነት አዘጋጅቼ ለሚገባው ሰው እሰጣለሁ ማለት ነው። እንግዲህ እነዚህ ሰነዶች ለምን ይጠቅማሉ የሚለውን ደግሞ ስናይ እንግዲህ እነዚህ ሰነዶች ለምን ይጠቅማሉ? ብንል የተለያዩ ትርፍና ወጪያችን ለመለየት የተለያዩ ጥሩ ጎናችንና መጥፎ ጎናችን ለመለየት እንግዲህ ሰነዶች ይጠቅማሉ ማለት ነው። ስለዚህ እነዛን ነገሮችን ለማግኘት እነዛን ነገሮችን ለማካበት እንግዲህ ብዙ ሰነዶችን ማዘጋጀት ይጠበቅብናል ማለት ነው። ከዛም አልፎ እንግዲህ የተለያዩ ሊዝ በተለያየ ጊዜ እንግዲህ ስለ ድርጅታችን የምንጠይቅ ከሆነ ወይ ደግሞ ስለ ድርጅታችን የሚወራ ከሆነ እንግዲህ እነዛን ሰነዶችን በማሳየት እነዛን ሰነዶች ለሚያስፈልገው አካል በመስጠት እንግዲህ የተለያዩ ጥቅማ ጥቅሞችም ማግኘት እንችላለን ማለት ነው። ከዛ በተጨማሪ እንግዲህ እንደ ተማሪው የተለያዩ ሰነዶችን ይዘን እንግዲህ ስራ ልንፈልግ እንችላለን የተለያዩ ስራዎችን በምንፈልግበት ጊዜ የተለያዩ ሰነዶችን ሊጠይቁን ይችላሉ። ስለዚህ የተማርንበትን ሰነድ የተወለድንበትን ቀን የተለያዩ ነገሮችን እንግዲህ ልንጠይቅ እንችላለን እንግዲህ እነዛን ሰነዶችን በማቅረብ እነዛን ሰነዶችን በመስጠት እንግዲህ ስራዎችን ልንቀጠር እንችላለን። ማለት ነው ከዛም አልፎ ደግሞ ስራዎች ላይ እድገትን ልናገኝበት የምንችል አንዱ መንገድ ነው ማለት ነው። ስለዚህ ብዙ ሰነዶችን ታዘጋጃለህ ወይ ለሚለው ጥያቄ? አዎ ብዙ ሰነዶችን አዘጋጃለሁ። ብዙ ሰነዶችን ማዘጋጀት እንግዲህ ብዙ ጥቅሞችን ላገኝበት እችላለሁ ማለት ነው። ስለዚህ አንደኛ ስራ ላገኝበት እችላለሁ ከዛም አልፎ ስራ እድገትን ላገኝበት እችላለሁ። ከዛም አልፎ ደግሞ ድርጅት ካለኝ ደግሞ ድርጅቴን ውጤታማ ላደርግበት የሚችል አንዱ መንገድ ነው ማለት ነው። ስለዚህ ውጤታማ ድርጅት እንዲኖራኝ ውጤታማ ስራ እንዲኖረኝ እንግዲህ ድርጅቴ ውጤታማ እንዲሆን የተለያዩ ሰነዶችን በማዘጋጀት በሰነዱ መልኩ ትክክለኛውና መጥፎውን ጎኔን እያወቅኩኝ እንግዲህ እሄዳለሁ ማለት ነው። ስለዚህ ጥሩና ጥሩና መጥፎ ጎኔን ለመለየት ይጠቅመኛል ብዬ አስባለሁ። ስለዚህ ብዙ ሰነዶችን አዘጋጅቻለሁ በሚለው

አሽ የስራ ምኞቶች ምንድን ናቸው? የሚል ጠየቀ ነው የደረሰኝ እንግዲህ የስራ ምኞት ማለት ማለት ነው። የስራ ሁኔታስ ማለት ማለት ነው የስራ ምኞቶችን እንዴት ልናገኛቸው እንችላለን እና መመኘትስ ምን ይጠቅማል? ማለት ማለት ነው የሚሉትን እንግዲህ በዚህው ለማየት እንሞክራለን ማለት ነው። እንግዲህ የስራ ምኞቶቼን የስራ ምኞቶቼ ምንድን ናቸው? የሚል ጥያቄ ነው የደረሰኝ። እንግዲህ ምኞት ማለት የምናስበው ሀሳብ የምንመኘው ወደፊት መሆን የምንፈልገው ነገር ወይም ደግሞ ወደፊት ለማግኘት የምንፈልገው ነገር ወደፊት ህይወታችን የምንፈልገው ነገር እንግዲህ ወደፊት ምን እንዲደረግልኝ እንደምፈልግ ምን ማድረግ እንደምፈልግ ምን መያዝ እንደምፈልግ ምን አይነት መኪና መያዝ እንደምፈልግ ምን አይነት ቤት መያዝ እንደምፈልግ ምን አይነት ህይወት ላይ መኖር እንደምፈልግ የተለያዩ የተለያዩ ሀገራት ላይ መኖር እንደምፈልግ እንግዲህ እነዛን የምንገልጽበት እንግዲህ ምኞት ይባላል ማለት ነው። ስለዚህ ምኞት ማለት ከአንድ ከአንድ ሀሳብ ላይ ወደ አንድ ከአንድ ቦታ ላይ ወደ አንድ ቦታ የምንሄድበት ወይም ደግሞ ከአንድ ነገር ላይ ወደ አንድ ነገር የምናስብበት ወይም ደግሞ ጥሩ ነገር የምንመኘበት ወይም ደግሞ ጥሩ ነገር የምናስብበት መንገድ ነው ማለት ነው። ስለዚህ የስራ ምኞቶችህ ምንድን ናቸው ለሚለው ጥያቄ እንግዲህ በስራ ዘርፍ ላይ እንግዲህ የተለያዩ ምኞቶችን ልንመኝ እንችላለን እንግዲህ የተለያዩ ምኞቶችን ስንመኝ ከእነዛም ውስጥ እንግዲህ በስራ ዘርፍ እንግዲህ ጠንክሬ ሰርቼ ወይም ደግሞ ጥሩ ስራን ሰርቼ ጠንክሬ ሰርቼ እንግዲህ የተለያዩ መኪኖቼን ለመግዛት የተለያዩ ቤቶቼን ለመግዛት እመኛለሁ ማለት ነው። እንግዲህ የተለያየ ስራን እሰራለሁ የተለያየ የግልም ሆነ የመንግስት ስራን ሰርቼ የተለያዩ ጥሩ ስራዎችን ከሰራሁ በኋላ እንግዲህ የተለያዩ መኪኖችን የተለያዩ የሚያስፈልጉ ነገሮችን እንግዲህ ህይወቴን መልካም ሊያረጉት የሚችሉ ነገሮችን እንግዲህ ጥሩ ህይወት እኖርበታለሁ። ብየ ያሰብኩትን ሀገር ለመሄድ ወይም ደግሞ የተለያዩ ቦታዎችን ለመጎብኘት ወይም ደግሞ የተለያዩ መኪናዎችን ለመግዛት እንግዲህ እጠቀምበታለሁ ብዬ አስባለሁ ከዛ በተጨማሪ እንግዲህ የስራ ምኞቶችህ ምንድን ናቸው ለሚለው ጥያቄ እንግዲህ የስራ ምኞቶቼ እንግዲህ ብዙ ሊሆኑ ይችላሉ። ጥሩ ቦታ ላይ ጥሩ ቦታ ላይ ለመስራት ወይም ደግሞ የተለያዩ ደስ ደስ የሚሉ ቦታዎች ላይ ለመስራት የተለያዩ ቦታዎች ላይ እንግዲህ ልንሰራ እንችላለን እንግዲህ የተለያዩ ምኞቶች ሊኖሩ ይችላሉ እነዛ ምኞቶች ለማሳካት እነዛን ምኞቶች ለማከናወን እንግዲህ ምኞት ያስፈልጋል ማለት ነው። ስለዚህ እነዛን ምኞቶች እነዛ ተግባራት እንግዲህ ልንጠብቃቸው ወይም ደግሞ ልንመኛቸው እንችላለን ማለት ነው። ስለዚህ የተለያዩ ምኞቶችን ልንመኝ እንችላለን የተለያዩ ሁኔታዎችን ልንመኝ እንችላለን ስለዚህ የሰው ልጅ ሆነን የሰው ልጅ እንግዲህ የማይመኝ የለም የሰው ልጅ እንግዲህ ሆኖ የማይመኝ የለም ስለዚህ ሁሉም ሰው ምኞት አለው ማለት የሰው ልጅ ፍላጎት አያልቅም። ስለዚህ የሰው ልጅ ፍላጎቱ ስለማያልቅ የተለያዩ ነገሮችን አንዱን ሲያገኝ አንዱን ይመኛል ስለዚህ እኔ ስራ ባገኝ እንግዲህ የስራ የተለያዩ ስራዎችን ካገኘሁ በኋላ እነዛን ስራዎች ማሳደግ ከዛም አልፎ ደግሞ የተሻለ ገቢን ለማግኘት የተለያዩ ስራዎችን በግሌም ሆነ በመንግስት ስራ እንግዲህ እየሰራሁ የተለያዩ ፍላጎቶችን ለማሟላት ነው። የምንፈልገው እንግዲህ የኔ ምኞት የተለያዩ መኪኖችን መግዛት የተለያዩ ቤቶችን መግዛት የተለያዩ ሀገራትን መጎብኘት የተለያዩ ጥሩ ቦታዎች የሚባሉትን እንግዲህ ማየት ነው ማለት ነው። ስለዚህ የተለያዩ እነዛን ነገሮች ለማድረግ ደግሞ የተለየ ጠንክሮ መስራት ያስፈልጋል የተለያዩ ነገሮች ማድረግ ያስፈልጋል ከእነዛም ውስጥ እንግዲህ ምንድነው ቢባል እንግዲህ ጥሩ ምኞት ካለን ወደፊት ልንደርስበት የምንችል ተስፋ ይሰጠናል ማለት ነው። ስለዚህ የምንመኝ ከሆነ የምንደርስበት እቅድ ይኖርናል ማለት ነው እንግዲህ እቅዳችንን በማውጣት እቅድን በማስተካከል እቅድን በ ተለቅ በማድረግ ወደ ምኞታችን በመግፋት እንግዲህ የተለያዩ ነገሮችን የማግኘት እድላችን ማስፋት እንችላለን ማለት ነው። ስለዚህ የተለያዩ ነገሮችን ለማግኘት የተለያዩ እድሎችን ለማግኘት መኪኖችን ለመግዛት የተለያዩ ቤቶችን ለመግዛት አሁን ብር ያስፈልገናል ማለት ነው። እንግዲህ ያን ብር ደግሞ ለማግኘት ጠንክሮ መስራት የተለያዩ ስራዎችን ስራዎችን ሳንንቅ የተለያዩ ስራዎችን በመስራት እንግዲህ የተለያዩ ገንዘቦችን ከሰራን በኋላ ያንን ነገር ለማሳካት መጣር ያስፈልጋል ማለት ነው። ስለዚህ ዝም ብለን ቁጭ ብለን በምኞት ብቻ ያሰብንበት ቦታ አንደርስም ማለት ነው። ስለዚህ ያሰብንበት ቦታ ለመድረስ ያሰብንቦ ያሰብነውን ነገር ለማሳካት ያሰብነውን ነገር ለመሆን እዛ ላይ ሆነን ወይም ደግሞ እዛ ላይ ደርሰን መወሰን ሳይሆን በ ካሁኑ ጀምረን የተለያዩ ስራዎችን በመስራት የተለያዩ ተግባራትን በማድረግ ትንሽም ሳይሆን ትልቁን ሁሉንም መርጠን ሁሉንም ሁሉንም ነገር ይዘን እንግዲህ ልንሰራ ይገባል ማለት ነው። ስለዚህ ስራን ሳንንቅ ሰውን እያከበርን ሰውን በማክበር የተለያዩ ስራዎችን በመስራት የተለያዩ ተግባራትን ከሰዎች ጋር ግንኙነትን በመፍጠር የተለያዩ ግንኙነቶችን ስንፈጥር የስራ እድሎችን ስለምናገኝ የተለያዩ ግንኙነቶችን በመፍጠር የተለያዩ ተግባራትን በማድረግ እንግዲህ የስራ እድል እድሎችን በምናገኝበት ሁኔታ በዛው መልኩ በመስራት እንግዲህ ስራዎችን ስራ እድሎችን ማግኘት እንችላለን ማለት ነው። ስለዚህ የስራ ምኞቶችን ምንድን ናቸው ለሚለው እንግዲህ እኔ መኪና እመኛለሁ ቤት እመኛለሁ የተለያዩ ስራዎች

እሺ በአደባባይ መናገር ትችላለህ ወይ የሚል ጥያቄ ነው የደረሰኝ እንግዲህ በአደባባይ መናገር ምንድነው ጥቅሙ በአደባባይ መናገርስ? ምን ጉዳቶች አሉት የሚሉትን እንግዲህ በአደባባይ መናገር ማለት ምን ማለት ነው የሚሉትን በአጠቃላይ። በአንድ ሀሳብ አያይዘን ወደ አንድ ሀሳብ እንመጣለን ማለት ነው። ስለዚህ እነዚህን ሀሳቦች በማገናኘት እንግዲህ የተለያዩ ነገሮችን መመስረት እንችላለን ማለት ነው። ስለዚህ በአደባባይ መናገር ማለት እንግዲህ ሰው በተሰበሰበበት ወይም ደግሞ የተለያዩ ዝግጅቶች በሚዘጋጁበት ጊዜ ሰዎች ብዙ በሚኖሩበት ጊዜ በተለያዩ ነገሮች በተለያዩ ዙሪያዎች በተለያዩ አረፍተ በተለያዩ ሀሳቦች ላይ ተነስተን እንግዲህ በ የምናብራራ ከሆነ የምንናገር ከሆነ እንግዲህ በዛን ጊዜ በህዝብ ፊት የምናወራ ከሆነ እንግዲህ በ በአደባባይ መናገር እንችላለን ማለት ነው። ስለዚህ የተለያዩ ሰዎች አሉ እንግዲህ በብዙ ጊዜ በብዛት በአደባባይ የሚያወሩ በአደባባይ የሚናገሩ በአደባባይ ብዙ ነገሮችን የሚያ የሚያወሩ ወይም ደግሞ ትምህርትን የሚያስተምሩ ሆነ የተለያዩ ሀሳቦችን የሚያወሩ ሰዎች አሉ ማለት ነው። ስለዚህ እነዛ በአደባባይ ተናጋሪዎች ይባላሉ ማለት ነው። ስለዚህ በአደባባይ መናገር ምንድነው? ጥቅሙ በአደባባይ መናገር ምን ጉዳት አለው? በአደባባይ መናገር ለምን ይጠቅማል? የሚሉትን እንግዲህ ለማየት እንሞክራለን። እንግዲህ በአደባባይ መናገር ምንድነው ጥቅሙ የሚሉትን ስናይ እንግዲህ በአደባባይ መናገር? እችላለሁ ወይ ለሚለው ጥያቄ አዎ በደ በአደባባይ መናገር እችላለሁ። በአደባባይ መናገር ምንድነው ጥቅሙ? የሚለው እንግዲህ በአደባባይ የምንናገር ከሆነ ኮንፊደንስ ይኖረናል። እንግዲህ የተለያየ ነገሮችን ስናወራ የተለያዩ ነገሮችን ስንናገር በአደባባይ ላይ ቆመን ስንናገር እንግዲህ የተለያዩ ድፍረቶች እናገኛለን ማለት ነው። ድፍረቶች ሲባል እንግዲህ መጥፎ ድፍረቶች ወይም ደግሞ መ ከመጥፎ አንፃር የሆኑ ድፍረቶችን ሳይሆን በሰው ዘንድ መናገር የምና የማውራት ችሎታን ወይም ደግሞ የመናገር ችሎታ እናገኛለን ማለት ነው። ስለዚህ የመናገር ችሎታችን ወይም ደግሞ በጣም ያደገ የአነጋገር ስልት እንዲኖረኝ ወይም ደግሞ የበሰለ የአነጋገር ዘዴ እንዲኖረን ወይም ደግሞ ያበ የበሰለ የአነጋገር ሁኔታ እንዲኖረን እንግዲህ በሰዎች ዘንድ ወይ ደግሞ በአደባባይ መናገር መቻል አለብን ማለት ነው። ስለዚህ አንድ ሰው መናገር ይችላል ወይም ደግሞ ማስረዳት ይችላል የሚባለው በሰዎች ፊት ወይም ደግሞ በአደባባይ በአደባባይ መንገዶች ላይ ወይም ደግሞ በተለያዩ ሰዎች በሚሰባሰቡባቸው ጊዜ በእነዛ ጊዜ በትክክል ሳይብ ሳይንተባተብ ወይም ደግሞ ሳይበላሽበት ንግግሩ በትክክል የሚያወራ ከሆነ ወይም ደግሞ የሚናገር ከሆነ ወይም ደግሞ የሚያስረዳ ከሆነ ያ ሰው እንግዲህ በአደባባይ ይናገራል ወይም ደግሞ ማውራት ይቻላል ይችላል ይባላል ማለት ነው። ስለዚህ በአደባባይ መናገር ትችላለህ? ወይ ለሚለው ጥያቄ አዎ በአደባባይ መናገር እችላለሁ። በአደባባይ መናገር ምንድነው ጥቅሙ? ቢባል እንግዲህ አንደኛ በሰዎች ዘንድ መናገር ጥበብን ይሰጠናል። እንግዲህ በሰዎች ዘንድ መናገር እንድንችል በሰው ዘንድ ማውራት እንችል በሰዎች ዘንድ ጥሩ ያወራር ዘዴ እንዲኖረን ያደርገናል ማለት ነው። ስለዚህ ብዙ ልምምዶችን የምናደርግበት ብዙ ጥረቶችን የሚጠይቅ ነገር ነው ይሄ ነገር ማለት ነው። በአንድ ጊዜ ገብተን የምንናገርበት ወይም ደግሞ በአንድ ጊዜ የምንችልበት ነገር አይደለም። ብዙ ልምምዶችን የሚጠይቅ ብዙ ተግባራትን የሚጠይቅ ነው። እና ስለዚህ ያን ነገር ተለማምደው ሰዎች ያን ነገር ለምደውት ከዛ በኋላ በሰዎች ዘንድ ወይም ደግሞ በሰዎች ፊት ለፊት ወይም ደግሞ በሰዎች በህዝብ መካከል እንግዲህ ቁመው ይናገራሉ ማለት ነው። ስለዚህ እነ አንደኛው ጥቅሙ በሰዎች ዘንድ መናገር እንድንች መናገርን እንድ እንዳንፈራ ያደርገናል ማለት ነው። ከዛ በተጨማሪ እንግዲህ ምን ይጠቅመናል? በሰዎች ዘንድ መናገር የሚባለው እንግዲህ በሰዎች ዘንድ መልካም ወይም ደግሞ ብዙ ታዋቂነትን ይሰጠናል ማለት ነው። እንግዲህ በሰዎች ዘንድ ታዋቂ ለመሆን እንግዲህ ብዙ ታዋቂ ሰዎች አሉ እነዛን ለመሆን እንግዲህ በሰዎች ዘንድ ማውራት ችሎታ ሊኖረን ይገባል ማለት ነው። እንግዲህ በሰዎች ዘንድ የማውራት ችሎታ ካለን በሰዎች ዘንድ ተቀባይነት ካለን ብዙ የምናወራ ከሆነ እንግዲህ በሰዎች ዘንድ እንግዲህ ተ ተቀባይነት ይኖረናል ማለት ነው። ስለዚህ በሰዎች ዘንድ ለመከበር በሰዎች ዘንድ ለመወደድ በሰዎች ዘንድ ጥሩ አስተሳሰብ እንዲኖይ መልካም አስተሳሰብ ለእኛ እንዲኖራቸው ሰዎች እኛ በአደባባይ ቁመን መናገር በአደባባይ ማውራት እንግዲህ ይኖርብናል ማለት ነው። ስለዚህ የሰዎችን ሀሳብ ለመግዛት የሰዎችን ሀሳብ ሃሳ አይምሮ ለመግዛት እንግዲህ በአደባባይ መናገር ያስፈልገናል ማለት ነው። ከዛ በተጨማሪ እንግዲህ በአደባባይ ስንገ ስንማር እንግዲህ ወይም ደግሞ በአደባባይ ስንናገር ብዙ ጥቅሞች እናገኛለን ከነዛ ውስጥ ጥቅሞቹ ምንድነው? ቢባል እንግዲህ በአደባባይ የምናወራ ከሆነ በአደባባይ የምንናገር ከሆነ በአደባባይ የምን የምናሰለጥን ከሆነ እንግዲህ በእነሱ አማካኝነት የተለያዩ የስራ እድሎችን ልናገኝ እችላለሁ ወይም ደግሞ የተለያዩ የደሞዝ ጭማሪዎችን ልናገኝ እንችላለን ከዛም አልፎ ደግሞ የተለያዩ ሽልማቶችን ልናገኝ እንችላለን ማለት ነው። ጥሩ ተናጋሪ ከሆን ጥሩ አውሪ ከሆኑ ወይም ደግሞ ጥሩ የምናስረዳ ከሆነ በአደባባይ የምናወራ ከሆነ እንግዲህ የተ የዛኔ ብዙ ሰዎች ስለሚሰሙን ብዙ ሰዎች ስለሚ ስለሚያደምጡን የዛኔ ብዙ ሽልማቶችን ሊያናገኝ እንችላለን ከሰዎች ጋር ልንግባባ እንችላለን። ከዛ በሰዎች ዘንድ ታዋቂ ልንሆን እንችላለን። ስለዚህ የስራ እድሎችን እናገኛለን የተለያዩ ጥቅማ ጥቅሞችን ልናገኝበት እንችላለን ማለት ነው። ስለዚህ

እሺ የቀን መቁጠሪያ ትጠቀማለህ ወይ የሚል ጥያቄ ነው? የደረሰኝ አዎ የቀን መቁጠሪያ እንግዲህ እጠቀማለሁ። የቀን መቁጠሪያ ምንድነው ጥቅሙ የቀን መቁጠሪያ ለምን ያስፈልጋል የቀን መቁጠሪያ ማለትስ ምን ማለት ነው? የሚሉትን እንግዲህ ለምን እንዴትስ እንቆጥራለን የሚሉትን ለማየት እንሞክራለን። እንግዲህ የቀን መቁጠሪያ ማለት ቀናትን የምንለይበት ለምሳሌ ዛሬ ቀን ስንት እንደሆነ ቀኑ ስንት ቀን እንደሆነ የምንለይበት ቀኑን የምናውቅበት ቀኑን የምንናገርበት እንግዲህ ቀን መቁጠሪያ ቀኑ እንዳይጠፋብን የምናወጣበት እንግዲህ ቀን መቁጠሪያ ይባላል ማለት ነው። እንግዲህ ቀን መቁጠሪያ የሚገኘው ስልካችን ውስጥ ሊገኝ ይችላል ወይም ደግሞ የተለያዩ የቢሮ ሰሌዳዎች ላይ ቀን እንግዲህ ይቆጠራል ያን እንግዲህ እዛ ላይ አይተን መለየት እንችላለን ማለት ነው። ስለዚህ የቀን መቁጠሪያዎች አሉ እነዛን እንግዲህ የቀን መቁጠሪያዎች በመጠቀም ቀናትን ስንት ቀን ላይ እንዳለን አሁን ስንት ቀን እንደሆነ ወሩ ስንት እንደሆነ ዓመተ ምህረቱ ስንት እንደሆነ የሚገልጽልን እንግዲህ የቀን መቁጠሪያ ነው ማለት ነው። ስለዚህ እነዛን በመጠቀም ብዙ ነገሮችን ማወቅ እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ከዛ በተጨማሪ የቀን መቁጠሪያ ትጠቀማለህ ወይ? ለሚለው ጥያቄ አዎ እጠቀማለሁ እንግዲህ የቀን መቁጠሪያ ምንድነው አገልግሎቱ የሚለውን እንግዲህ ስናይ የቀን መቁጠሪያ ያም ያገለግለው ቀኖችን ለማወቅ ወይም ደግሞ ቀኖችን ለመለየት ነው ማለት ነው። ስለዚህ የተለያዩ ቀኖች አሉ እነዛን ቀኖች እንግዲህ ከቀን ወደ ቀን እንዳይጠፋብን ከቀን ወደ ቀን እንዳንዘነጋቸው እንግዲህ በየቀኑ የሚያስታውሱን የቀን መቁጠሪያዎች ናቸው ማለት ነው። ስለዚህ እነዚህን የቀን መቁጠሪያዎች የማንጠቀም ከሆነ ነገር ግን ቀናቶችን ልንረሳቸው እንችላለን። ስለዚህ የቀን ስራዎችን የተለያዩ የደሞዝ መክፈያዎችን ወይም ደግሞ የተለያዩ የተለያዩ ቀኖችን የልደት ቀኖችን ሊሆን ይችላል የተለያዩ የበአላትን ቀኖች ልንረሳቸው እንችላለን ማለት ነው። ስለዚህ እነዛን ቀኖች እንዳንረሳቸው እነዛን ቀኖች እንዳንዘነጋቸው እነዛን ቀኖች እንድናስታውሳቸው እንግዲህ ምን ማድረግ ይጠብቅብናል ቢባል የተለያዩ ቀኖችን መቁጠሪያዎችን ያስፈልጉናል ማለት ነው። ስለዚህ እነዛ የቀን መቁጠሪያዎችን መጠቀም አለብን ማለት ነው። ስለዚህ የቀኖችን ለማወቅ ቀኖችን ለመገንዘብ እንግዲህ የተለያዩ የቀን መቁጠሪያዎችን እንጠቀማለን ማለት ነው። ስለዚህ የቀን መቁጠሪያዎችን መጠቀም ቀኖችን ለመለየት ቀኖችን በዓላቶችን ለማክበር አሁን ለምሳሌ በአስራ ሁለት ሚካኤል ነው ሚካኤል እንግዲህ ለማክበር መጀመሪያ ቀኑን ማሰብ ያስፈልጋል ማለት ነው እንግዲህ ቀኑን ለማወቅ የቀን መቁጠሪያ ያስፈልጋል ማለት ነው። ስለዚህ የቀን መቁጠሪያ ያስፈልጋል ማለት ነው እንግዲህ በድሮ አባቶቻችን ዘንድ የተለያዩ መጽሐፍት አሉ ለቀን መቁጠሪያ የተለያዩ ቀመሮች አሉት እንግዲህ መጽሐፍ አለ ማለት ነው ያ መጽሐፍ እንግዲህ የተለያዩ አጽዋማትን ለማውጣት የተለያዩ በዓላትን ለማውጣት የተለያዩ ክብረ በዓላትን እንግዲህ በአመታዊም ሆነ በወርሃዊ በዓላት አሉ እነዛም በዓላቶች እንግዲህ ለመናገር ወይም ደግሞ ለማውጣት የሚጠቅም በዓል ነው ማለት ነው። ስለዚህ ይሄንን የቀን መቁጠሪያ የምንጠቀም ከሆነ ይሄንን የቀን መቁጠሪያ የምንይዝ ከሆነ እንግዲህ የተለያዩ ቀኖችን የተለያዩ የቀን ቀኖችን ማውጣት እንችላለን ማለት ነው። ስለዚህ ይህ የቀን መቁጠሪያ የሚጠቅመን ይህ የቀን መቁጠሪያ አገልግሎቱ ምንድነው? ቢባል እንግዲህ የተለያዩ ቀኖችን ለማውጣት የተለያዩ በዓላትን ለማውጣት የተለያዩ የልደት ቀንም ሊሆን ይችላል የተለያዩ የሃይማኖታዊ ባአላትም የአለማዊ ባላትም ሊሆን ይችላል እነዛን እንግዲህ መንፈሳዊም አለማዊ ሊሆን ይችላል እነዛን እንግዲህ ለማውጣት ይጠቅመናል ማጥረስ ነው ስለዚህ እነዛን እንጠቀምበታለን እንግዲህ ይሄን ነገር የምናገኘው ከስልክ ሊሆን ይችላል። ከተለያዩ የመስሪያ ቤት ቀን ማውጫዎች ሊሆን ይችላል ማለት ነው ስለዚህ እነዚህን ቀን መቁጠሪያዎች የማንጠቀም ከሆነ ግን እነዚህን የቀን መቁጠሪያዎች የማንጠቀም ከሆነ ቀኖች ይጠፉብናል ማለት ነው። ስለዚህ ቀኖችን ለማስታወስ ቀኖችን ለማወቅ ቀኖችን ላለመዘንጋት እንግዲህ የተለያዩ የቀን መቁጠሪያዎችን በመጠቀም ቀኖችን ማስታወስ ይቻላል ማለት ነው። ስለዚህ እኛ ቢሮ አሁን ትልቅ የቀን መቁጠርያ አለ ያ እንግዲህ እየዞረ ቀናትን ይቆጥራል ማለት ነው። እንግዲህ በቀናት ደሞዝ ይከፈላል ስለዚህ ቀሪ የተቆጠረ ደሞዝ ይከፈላል በየወሩ ማለት ነው። ስለዚህ ያ ሰላሳ ሰላሳ ቀን ሲሆን ይከፈላል። ስለዚህ ቀንን ማንቋጠር ከሆነ ቀንን መቁጠሪያ ከሌለ ግን ያን ስንት እንደሆነ ቀኑ ስንት እንደሆነ አናውቅም ስለዚህ ስራችን ይበላሻል ማለት ነው። በስንት ሰዓት እቅዳችንን ለማወቅ እንቸገራለን ማለት ነው። ስለዚህ ያቀድንበት ሰዓትን ለማወቅ ያቀድንበትን ሰዓትን ለመገንዘብ ቀን መቁጠሪያዎች ያስፈልጉናል ማለት ነው። ስለዚህ እነዛን ቀን መቁጠሪያዎች ማወቅ ያስፈልጋል ብዬ አስባለሁ ስለዚህ እነዛን ቀን መቁጠሪያዎች ቤታችን ላይ በማስቀመጥ እነዛን ቀን መቁጠሪያ ስልካችን ውስጥ በመተግበሪያችን ላይ በመጫን እንግዲህ ልንጠቀምባቸው የሚገቡ ነገሮች ናቸው ማለት ነው። እንግዲህ ቀንን ማወቅ በጣም ይጠቅማል። ቀንን ካወቅን ወር እናውቃለን ወርን ካወቅን አመታትን እናውቃለን። ስለዚህ አመቱንም ለማወቅ ቀኑንም ለማወቅ እንግዲህ የተለያዩ ሳምንታትን ምን ያህል ሳምንታት እንደቀሩ ምን ያህል ሳምንታት እንደ እንደ አስመዘገብን እንግዲህ ለማወቅ ቀናትን ማወቅ ቀናትን ቁጥራቸው መለየት ያስፈልጋል ማለት ነው። ስለዚህ እነዚህን በማድረግ

እሺ እንግዲህ የስራ ግምገማ ታደርጋለህ ወይ የሚል ጥያቄ ነው የደረሰኝ እንግዲህ የስራ ግምገማ ማለት ማለት ነው የስራ ግምገማ ለምን ይጠቅማል የስራ ግምገማ ካላደረግንስ ምን ጉዳት አለ? የሚለውን እንግዲህ ለማየት እንሞክራለን ማለት ነው። እንግዲህ የስራ ግምገማ ማለት የተለያዩ ችግሮች ካሉ የተለያዩ ችግሮች እንዳይፈጠሩ የተለያዩ ችግሮች እንዳ ስራችን ላይ እንዳይፈጠሩ እንግዲህ ቀድመን ለጥንቃቄ የምንጠቀማቸው ነገሮች ናቸው ማለት ነው። እንግዲህ የስራ ግምገማ ግምገማ ማለት እንግዲህ የተለያዩ ችግሮች ሊፈጠሩብን ይችላሉ ስራችን ላይ ወይም ደግሞ ከመፈጠራቸው በፊት ችግሮች እንዳይፈጠሩብን እንግዲህ ስራው እንዴት እየሄደ እንደሆነ ስራው ምን ምን እንደሚጎድለው ስራውን ለመቀል ለመጨረስ ምን ያህል ጊዜ እንደሚያስፈልግ ወይም ደግሞ ምን ያህል ገንዘብ እንደሚያስፈልግ የምንለካበት ወይም ደግሞ በጀት ለመበጀት ያንን የምናረጋግጥበት እንግዲህ አንዱ ዋናው እና የመጀመሪያው ግምገማ ማድረግ ነው ማለት ነው። ስለዚህ ግምገማ ማድረግ ማለት የተለያዩ ችግሮችን ለመፍታት የተለያዩ ሀሳቦችን ለማመንጨት እንግዲህ በድርጅታችን ላይ ሊሆን ይችላል በቤተሰባችን ላይ ሊሆን ይችላል ወይም ደግሞ በምንሰራው ስራ ላይ እንግዲህ የተለያዩ ችግሮች እንዳይፈጠሩብን ወይም ደግሞ የተለያዩ እጥረቶች የእቃ እጥረት ሊሆን ይችላል የብር እጥረት ሊሆን ይችላል የተለያዩ እጥረቶች እንዳይገጥሙን እንግዲህ እነዛን ለመለየት ጥሩ ወጪውና ቀሪውን ወይም ደግሞ ገቢና ወጪውን ለማወቅ ወይም ደግሞ ትርፍና ኪሳራን ለማወቅ የምንጠቀምበት እንግዲህ አንዱ መንገድ ነው ማለት ነው። እንግዲህ የግምገማ ማለት ይሄ ነው ማለት ነው ከዛ በተጨማሪ እንግዲህ ግምገማ ምንድነው ጥቅሙ? ብለን ስናይ እንግዲህ የተለያዩ ወጪ ወጪ ይኖሩናል የተለያዩ ገቢዎችም ይኖራል እና እነዛን ግን ዝም ብለን ሳንለካ ሁል ጊዜ ዝም ብለን የምንጠቀምባቸው ከሆነ እነዛን የምንጠቀምባቸው ከሆነ ዝም ብለን የማለት ግምገማ ሳናደርግ ዝም ብለን የምንተዋቸው ከሆነ ወጪውና ገቢውን ለይተን ማወቅ አንችልም ማለት ነው። ስለዚህ ወጪውና ገቢውን ለይተን ለማወቅ የተለያዩ ነገሮችን ለመለየት እንግዲህ ገቢና ወጪውን መለየት ያስፈልጋል ማለት ነው። ስለዚህ ገቢና ወጪዋችንን ወይም ደግሞ ድርጅት ታችን ላይ አሰራሩ እንዴት እየሄደ እንደሆነ ሰራተኞቹ በስርዓት እየሰሩ ነው አይደለም የሚለውን የተለያዩ ችግሮች ከተፈጠሩና ካልተፈጠሩ የምንለይበት መንገድ ስለሆነ ስለዚህ እነዛን ነገሮች በአግባቡ መገምገም ያስፈልጋል ማለት ነው። ሰራተኞች ስራቸውን በአግባቡ እየሰሩ ነው አይደለም በአግባቡ እየሰሩ ካልሆነስ ምን እናድርግ? ሰራተኞቹ ተመችቷቸው ስራ ወይስ አልተመቻቸውም? ምን መፍትሄ አለው ለሚለው በቃ እነዚህ መፍትሄዎች የፈለግን ጥያቄዎችን ያነሳን የተለያዩ ጥያቄዎችን ያነሳን ለነሱ ምላሽ መስጠት ማለት ነው። ስለዚህ መጨረሻ ላይ እንግዲህ ያንን ነገር የተሻለ ውጤታማ እንድንሆን የተሻለ ትርፋማ እንድንሆን የተሻለ ድርጅት እንዲኖረን እንግዲህ ያደርጋል ማለት ነው ስለዚህ ከወዲሁ መገምገም ከወዲሁ ሀሳብን ማመንጨት ከዚሁ ከዋዲሁ የተለያዩ ግምገማዎችን አስተያየቶችን ወይም ደግሞ ምላሾችን ወይ ደግሞ መስጠት እንግዲህ አሪፍ ነው ማለት ነው። ስለዚህ ግምገማ የምናድገው ከሆነ መፍትሄ እህል አመጣበት እንችላለን ስለዚህ ደሞዝ የሚያንሳቸው ከሆነ ደሞዝ እንጨምራለን ደሞዝ በቂ ከሆነ ወይም ደግሞ የቃ እጥረት ካለባቸው እቃ እንጨምርላቸዋለን ስለዚህ እንደዛ በማድረግ ችግር ሳይፈጠርብን ጊዜያችንን በአግባቡ ተጠቅመን ሰዓታችን በአግባቡ ተጠቅመን ድርጅቱን የተሻለ ቦታ ላይ ለማድረግ የተሻለ ላይ ደረጃ ላይ ለማድረስ እንበቃለን ማለት ነው። ነገር ግን ግምገማ የማናደርግ ከሆነ ድርጅቱ ምን ላይ እንዳለ ማወቅ አንችልም ማለት ነው። ስለዚህ ኪሳራ ላይ ይሁን ትርፍ ላይ ይሁን ማወቅ አንችል ማለት ነው። ስለዚህ ድርጅቱ ኪሳራ ላይ መሆኑን ትርፍ ላይ መሆኑን ወይም ደግሞ የተለያዩ ነገሮችን ማግኘቱን እንግዲህ የምናውቀው ስንገመግብ ነው ማለት ነው። ስለዚህ ግምገማዎችን በምናደርግ ግምገማዎችን በምናከናውነው ወቅት የተለያዩ ችግሮችን መፍታት እንችላለን የተለያዩ ጉዳዮችን ማከናወን እንችላለን ማለት ነው። ስለዚህ ችግሮችን ለመፍታት የተለያዩ ሀሳቦችን ለማመንጨት ድርጅቱን የተሻለ ደረጃ ላይ ለማድረስ ድርጅቱን ቋሚ ንብረት እንዲኖረው ወይም ደግሞ ቋሚ ደንበኞች እንዲኖሩት ለማድረግ እንግዲህ የተለያዩ ጉዳዮችን ለማስፈፀም ግምገማ ያስፈልጋል ማለት ነው። ስለዚህ ግምገማ የምናደርግ ከሆነ ድርጅቱ ግምገማ የምትሰጠው ከሆነ ግምገማ የምታደርግለት ከሆነ እንግዲህ ድርጅቱ ውጤታማ ይሆናል ድርጅቱ የተሳካለት ይሆናል ማድረግ ስለዚህ ድርጅቱ የተሳካለት እንዲሆን ድርጅቱ አሪፍ ድርጅት እንዲባል በሰዎች ዘንድ ተወዳጅ የሆነ ድርጅት እንዲሆን በሰዎች ዘንድ ተመራጭ እንድንሆን እንግዲህ የምናመርተው ምርት ሀሪፍ እንዲሆንልን ድርጅቱን መገምገም ይኖርብናል ማለት ነው። ስለዚህ ግምገማዎችን ማካሄድ ግምገማዎችን ማከናወን ያስፈልጋል ስለዚህ የስራ ግምገማ ታደርጋለህ ወይ ለሚለው? ጥያቄ እንግዲህ የስራ ግምገማዎችን አድርግልን አደርጋለሁ የስራ ግምገማዎች ማድረጌ እንግዲህ ምንድነው ጥቅሙ የሚለውን ስናያ የተለያዩ ጥቅሞች ይኖሩታል። ከነዛ አምስት እንግዲህ ድርጅቱ የተሻለ ደረጃ ላይ እንዲደርስ ሰራተኞቹ በጥሩ ሁኔታ

እሺ የትውልድ ከተማ የት ነው የሚል ጥየቄ ነው? የደረሰኝ እንግዲህ የትውልድ ከተማ ማለት እንግዲህ ከልጅነታችን ወይም ደግሞ አባትና እናታችን መጀመሪያ የሚኖርበት ስፍራ ማለት ነው። እንግዲህ አባትና እናታችን የሚኖሩበት የራሳቸው ስፍራ ይኖራቸዋል የተወለዱበት ከዛ ደግሞ እኛ የምንወለድበት እንግዲህ ያ ቦታ የትውልድ ቦታ ዘመዶቻችን የሚኖሩበት አባትና እናቶቻችንም የሚኖሩበት እንግዲህ ያ የትውልድ ቦታ ይባላል ማለት ነው። እንግዲህ የትውልድ ቦታ የሚባለው ዘመዶቻችን በብዛት የሚገኙበት ማለትም ቦታውን ሳይለቁ ሳይሰደዱ ወይም ደግሞ እዛው የሚኖሩበት ቦታ በስራ ምክንያትም ሆነ በተለያየ ምክንያት ወደ ሌላ ቦታ ሳይሄዱ የተወለዱበት ቦታ ላይ የሚያድጉ የሚያረጁበት ቦታ እንግዲህ ያ የትውልድ ቦታ ይባላል ማለት ነው። በሌላ አባባል እንግዲህ እትብት የተቀበረበት ቦታ ይባላል እንግዲህ ያ ቦታ እንግዲህ የስራ ቦታ በሚባል ይታወቃል ማለት ነው። ስለዚህ የስራ ቦታዎችን የስራ ቦታዎችን እንጠቀምበታለን ማለት ነው። እንግዲህ የስራ ቦታዎች ማለት የትውልድ ከተማ የት ነው ለሚለው ጥያቄ እንግዲህ የትውልድ ከተሞች ብዙ ቦታ ሊሆን ይችላል የትውልድ ከተሞች ብዙ ቦታ ሳይሆን አንድ ቦታ ነው። የሚሆነው እዛ ቦታ እንግዲህ የተለያዩ ሰዎች እንግዲህ እንደ አመጣታቸው እንደ ሁኔታቸው የተለያዩ የትውልድ ቦታዎች ሊኖራቸው ይችላል እንግዲህ የኔ የትውውል ቦታ ሊሆን የሚችለው እንግዲህ አዲስ አበባ ነው። አዲስ አበባ እንግዲህ በጣም ሰፊና በጣም ውብ ከተማ ናት ያቺ ከተማ እንግዲህ የኢትዮጵያ ካፒታል ወይም ደግሞ ዋና ከተማ በመባል ትታወቃለች። እንግዲህ የፕሬዝዳንቱ መቀመጫ ናት። ያቺ ከተማ እንግዲህ በጣም ብዙ ሰዎች የሚኖሩባት በጣም አሁን ኢትዮጵያ ውስጥ እንግዲህ ሰማንያ አምስት ብሄረሰብ አለ ይባላል ያ ብሄረሰብ የሚኖርባት እዛ ቤተ ብሄረሰብ በብዛት የሚኖርባት እንግዲህ ያቺ ሀገር አዲስ አበባ ትባላለች ማለት ነው። ስለዚህ የኔ ትውልድ ቦታ አዲስ አበባ እና አዲስ አበባ ስኖር እንግዲህ ብዙ ጥቅማ ጥቅሞችን አገኛለሁ ብዙ ነገሮችን አገኛለሁ ማለት ነው። እንግዲህ ከክፍለ አገር ከሚኖሩት አንፃር እኔ አዲስ አበባ የምኖረው ልጅ ብዙ ጥቅሞችን አገኛለሁ ከነዛም ውስጥ እንግዲህ ምንድን ናቸው ቢባል አንደኛ የስራ እድልን በጣም አገኛለሁ ምክንያቱም ትልልቅ ድርጅቶች ስለሚገኙበት ትልልቅ ባለሀብቶች እዛ ስለሚኖሩ ትልልቅ ኢንቨስተሮች ስለሚገኙበት እንግዲህ እዛ የተለያዩ የስራ እድሎች የስራ መስኮችን አገኝበታለሁ ማለት ነው። ስለዚህ እዛ ላይ ያሉትን ደንበኞች ለማግኘት እዛ ላይ ያሉትን የስራ እድሎችን ለማግኘት እንግዲህ እዛ ከተማ በመሆኔ ብዙ ጥቅሞችን አገኛለሁ ማለት ነው። ስለዚህ ከዛ በተጨማሪ እንግዲህ ምን አገኛለሁ ብል አንደኛ ከተማው ጥጽ ሆኖ በጣም ደስ የሚል ለመኖር የሚመች በጣም የአየር ንብረቱ የተስስማማ በጣም ደስ የሚል የአየር ንብረት ያለው ስለሆነ እዛ ቦታ ላይ በመኖሬ እዛ ላይ የመንገዶቹ በአስፋልት የተሰሩ ናቸው ጭቃ አይነካኝም ስለዚህ የተለያዩ አስፋልቶች አሉ የመኪኖች መጓጓዣ አሉኝ ስለዚህ እኔ ጉልበቴን አውጥቼ የማደርገው ነገር የለም ማለት ነው። ስራዎችንም የምሰራው በኮምፒውተሮች ታግዤ በስልኮች ታግዤ ስለሆነ የተለያዩ የቢሮ ስራዎችን ስለምሰራ አልነግድም አልቆፍርም ማለት ነው። ስለዚህ ቁፈራ ከቁፋሮ ወጥቼ ከተለያዩ ነገሮች መሬት ነክ ነገሮች ላይ ወጥቼ ወደ ራሴ ስራ ወይም ደግሞ ወደ ዲጂታል ወደሆነ ስራ እንግዲህ እሄዳለሁ ማለት ነው። ስለዚህ እዛ ከተማ በመኖሬ እንግዲህ ብዙ የትምህርት እድሎችን የማግኘት እድል አለኝ ከዛ በተጨማሪ ደግሞ ብዙን ለመኖር የሚያጎጉ ነገሮች አሉ ለምሳሌ መንገዶቹ አሪፍ ናቸው መኪኖቹ ደስ ደስ ይላሉ እነዛ መኪኖች ይዤ በመንገድ ላይ ስሄድ ከዛ በተጨማሪ ደግሞ የተለያዩ ሀይቆች አሉ እነዛ ጋር ስጎብኝ የተለያዩ የዱር እንስሳት አሉ እነሱን ሳያ እውላለሁ ማለት ነው። ስለዚህ የተለያዩ ፓርኮች አሉ እነሱ ላይ ስር ዝናና ለመዝናናት ምቹ የሆነ ለመጫወት የሚያመች ቦታ ስለሆነ እንግዲህ እዛ ላይ የተለያዩ መጽሐፍቶችን እያነበብኩኝ የተለያዩ ሀገራትን ለመጎብኘት ምቹ የሆነ ምክንያቱም የተለያዩ ባሶች ከአዲስ አባባ ተነስተው ወደ ወደ ተለያዩ ሀገሮች ስለሚሄዱ ሁሉም ባሶች ወደ እኛ ስለሚመጡ ስለዚህ ወደ ሌላ ሀገር ልሂድ ብልም የማልቸገርበት ቦታ ነው ማለት ነው። ስለዚህ የተለያየ ብዙ ታዋቂ ሰዎች አሉበት ከእነሱ ጋር የምገናኝበት ብዙ ብዙ ጥቅሞች አሉበት የስራ እድል ያለበት የተለያየ የአኗኗር ዘይቤ አለበት እና በጣም ለመኖር ተስማሚ አየር የአየር ፀባዩ ተስማሚ መንገዶቹ ተስማሚ መሰረተ ልማቱ እየተሳካለት ስለሆነ እዛ በጣም ለመኖር ምቹ ነው ማለት ነው። ስለዚህ ገጠር ከምኖር ይልቅ እርሻ እያራስኩ ከምኖር ይልቅ ወይም ደግሞ ከብት እየጠበቅኩ ከምኖር ይልቅ እዛ ከተማ ገብቼ እዛ አዲስ አበባ በመኖሬ ብዙ ጥቅሞችን አገኛለሁ ማለት ነው። ስለዚህ አዲስ አበባ የትውልድ ቦታዬ ነው አዲስ አበባ በመወለዴ ብዙ ጥቅሞችን አግኝ አግኝቻለሁ ማለት ነው። ስለዚህ እነዛን ጥቅሞችን ለማግኘት እነዛን ነገሮችን ለማግኘት እንግዲህ አዲስ አበባን መርጬ አድርገዋለሁ ማለት ነው። ስለዚህ የትውልድ ቦታዬን በጣም እወዳታለሁ የትውልድ ቦታዬን በጣም ደስ ትለኛለች ማለት ነው። ስለዚህ እንደዛን በሚለው

እሺ ማሰላሰል ታደርጋለህ ወይ የሚል ጥያቄ ነው። የደረሰኝ እንግዲህ ማሰላሰል ማለት ምን ማለት ነው? ማሰላሰል ለምን ይጠቅማል ማሰላሰል። ምን ምን እንዴት አድርገን እናሰላስላለን የሚሉትን እንግዲህ ለማየት እንሞክራለን። እንግዲህ ማሰላሰል ማለት እንግዲህ በአእምሮአችን ወይም ደግሞ በሀሳባችን ወደ ተለያዩ ቦታዎች በመሄድ ወይም ደግሞ በሀሳባችን የተለያዩ ጉዳዮችን በማንሳት እንግዲህ የምናወራበት አንዱ ሂደት ነው ማለት ነው። እንግዲህ ማንሰላሰል ማለት የተለያዩ ሀሳቦችን ስናወጣ ስናወርድ ወይም በአይምሮአችን ብቻ አልጋችን ላይ ቁጭ ብለን ሊሆን ይችላል ወይም ደግሞ ሶፋ ላይ ቁጭ ብለን ሊሆን ይችላል ወደ ተለያዩ ቦታዎች። ወደ ድሮ ትውስታችን ልንሄድ እንችላለን ወደ ተለያዩ የትምህርት ክፍለ ጊዜዎች ልንሄድ እንችላለን እዛ ሄደን የተለያዩ ውጣ ውረዶችን እንደዚህ ባደርግ ኖሮ እንደዚህ ባናደርግ ኖሮ እንደዚህ ባደርግ ኖሮ ይሄንን እገኝ ነበር። ትምህርቴን በደንብ አጥንቼ ባጠና ኖሮ የተሻለ ውጤት አገኝ ነበር። እያልን የምናወራበት ከራሳችን ጋር የምንነጋገርበት እንግዲህ ያ ሂደት ማስታ ማንሰላሰል ይባላል ማለት ነው። ስለዚህ ማሰላሰል እንግዲህ ምንድነው ጥቅሙ የሚለውን ደግሞ ስናይ ማሰላሰል እንግዲህ የተለያዩ ጥቅሞች ሊኖሩት ይችላሉ። ማሰላሰል ብዙ ጥቅሞች ሊኖሩት ይችላሉ ከነዛም ውስጥ እንግዲህ ማሰላሰል ለምን ይጠቅማል? ብንል እንግዲህ ማሰላሰል የተለያዩ ሀሳቦችን ወደፊትም ወደ ወደኋላ እያየን የተለያዩ ጥቅም እና ጉዳቶችን የምን የምን የምናወጣ የምናወርድበት ስለሆነ ከ ው በፊት የሰራናቸውን ስህተት ስህተቶች ላለመድገም ይጠቅመናል ማለት ነው። የምናሰለስርል የምናስብ ከሆነ የተለያዩ ሀሳቦች ይመጡልናል የተያዩ ችግሮችን መፍትሄ እናገኛለን ማለት ነው። ስለዚህ እኛ የምናሰላስል ከሆነ እኛ የምናሰላስል ከሆነ የተለያዩ ችግሮችን ድሮ ተፈጥረውብን ከሆነ እነዛ ችግሮችን የመፍታት መፍትሄው እናገኛለን ማለት ነው። በጥሩ መንፈስ ስናስላስል በጥሩ ሁኔታ ስናሰላስል የተለያዩ መፍትሄዎችን እናገኛለን የተለያዩ ሀሳቦች እናገኛለን ከዛም አልፎ ደግሞ ወደፊት ምን ማድረግ አለብን ወደፊት ምን መሆን አለብን ወደፊት እንዴት መስራት አለብን የሚሉትን እንግዲህ ተያያዥ ጥያቄዎችን እንግዲህ ለማውጣት ለማውረድ ይመችናል ማለት ነው። ስለዚህ የምናንሰላስል ከሆነ ወደፊት የተለያዩ ችግሮች ሲገጥሙን እንዴት መፍታት እንዳለብን የምናስብበት የተለያዩ ችግሮች ሲደርሱብን እንዴት መፍትሄዎችን ማግኘት እንደ እንዳለብን የምንገልጽበት የተለያዩ መፍትሄዎችን እንዴት ማውጣት እና ማውረድ እንደምንችል የምንናገርበት ወይም ደግሞ የምናስረዳበት ለራሳችን ጋር የምንወያይበት መንገድ ነው ማለት ነው። ስለዚህ ከራሳችን ጋር በመወያየት ከራሳችን ጋር በመረዳዳት ከራሳችን ጋር በማውራት እንግዲህ የተለያዩ መፍትሄዎችን የተለያዩ ሀሳቦችን ማውጣት ማውረድ እንችላለን ማለት ነው። ስለዚህ እነዛን ስናደርግ የተለያዩ መፍትሄዎችን ለወደፊት ለችግሮቻችን የምናገኝበት አሁንም ቢሆን የተለያዩ ችግሮች ሲደርሱብን የምናንሰላስል ከሆነ የተለያዩ ችግሮች ሲደርሱብን እነዛን ለመፍታት ያገለግለናል ማለት ነው። እንግዲህ የምናንሰላስል ከሆነ እናስባለን የምናስብ ከሆነ ችግሮችን እንፈታለን ማለት ነው። ስለዚህ ችግሮችን ለመፍታት ችግሮችን ለመለየት ችግሮችን ምን ምን ችግሮች እንደመጡ ምን አይነት መፍትሄ እንዳላቸው ምን አይነት መፍትሄ እንደ እንድም እንድናገኝ የሚያደርጉትን እንግዲህ እነዛን ለመ ለመለየት እንግዲህ ማንሰላሰል ይጠቅማል ማለት ነው። ስለዚህ የምናንሰላስል ከሆነ ችግሮችን በአግባቡ እንፈታለን ችግሮችን ለመፍታት ደግሞ ማንሰላሰል ያስፈልጋል ማለት ነው። ስለዚህ የምናንሰላሰል ከሆነ ችግሮችን ለመፍታት ጊዜ እናገኛለን ችግሮችን ለመፍታት ቻንሱን ወይም ደግሞ እድሉን እናገኛለን ማለት ነው። ስለዚህ የተለያዩ ችግሮች ወደፊትም ሆነ አሁን ላይ ሲፈጠሩብን የተለያዩ የተለያዩ ደስታዎችም ሆኖ ሀዘኖችን ሊገጥሙን ይችላሉ እነዛን ሀዘኖችም ሆነ ችግሮች የምናልፍበትን መንገድ እንግዲህ የምናወጣበት የተለያዩ እቅዶችን የምናቀርብበት እንግዲህ ሁኔታ ማንሰላሰል ይባላል። የተለያዩ በማንሰላሰል ወይም ደግሞ የተለያዩ ነገሮችን በማድረግ እንግዲህ ጭግሮችን መፍታት እንችላለን ከነዛም ውስጥ እንግዲህ ማንሰላሰል አንደኛው ነው ማለት ነው። ስለዚህ እያንሰላሰልን ወይም ደግሞ ችግሮችን እንፈታለን ማለት ነው። ስለዚህ በማንሰላሰል ችግሮችን መፍታት በማንሰላሰል የተለያዩ ሀሳቦችን ከግብ ማድረስ እንችላለን ማለት ነው። ስለዚህ ማንሰላሰል ታደርጋለህ ወይ ለሚለው ጥያቄ? አዎ ማንሰላሰል አደርጋለሁ። ማንሰላሰል እንግዲህ ቤታችን ውስጥ ጸጥ ባለ ሁኔታ ወይም ደግሞ የተለያዩ ቦታዎች ላይ ልናደርጋቸው እንችላለን እነሱን ስናደርግ እንግዲህ በጸጥታ ሊሆን ይችላል ወይንም ደግሞ ሌላ እንዳይረብሸን ወይም ደግሞ የሚረብሸን ነገር እንዳይኖር እያደረግን ጸጥ ባለ ቦታ ላይ ብናንሰላስል ወይም ደግሞ ብናስብ የተሻለ ውጤታማ እንሆናለን። የተሻለ መፍትሄዎችን የማግኘት እድል ይኖረናል ይኖረናል ማለት ነው። ስለዚህ ማንሰላሰል በጣም ይጠቅማል ማንሰላሰል ብዙ ጥቅሞች አሉት። ማንሰላሰል ስናደርግ እንግዲህ የተለያዩ መፍትሄዎችን ልናመጣበት የምንችል የተለያዩ ነገሮችን ልናወጣ ልናወርድበት የምንችል እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ በማንሰላሰል ችግሮችን እንፈታለን በማሰላሰል የተለያዩ መፍትሄዎች ላይ መድረስ እንችላለን። ሰለዚህ እናንሰላስላለን ስናንሰላስል ደግሞ መፍትሄዎችን እናገኛለን ማለት ነው። ስለዚህ መፍትሄዎችን ለማግኘት እንጠቀምበታለን

በጀት አደርግ ታስተዳድራለህ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ በጀት ማስተዳደር ማለት ምን ማለት ነው? በጀት ማስተዳደር ለምን ይጠቀም በጀት አስተዳደር ምን ጥቅሞች አሉት፣ ምን ጉዳቶች አሉት የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን ማለት ነው። እንግዲህ በጀት ማስተዳደር ማለት ምን ማለት ነው የሚሉትን ስናየው በጀት ማስተዳደር ማለት የተለያዩ ሀሳቦችን በማቀናጀት የተለያዩ ችግሮችን ለመፍታት የምንጠቀምበት ወይም ደግሞ የተለያዩ ድርጅት ይኖረን እንችላለን ወይም ደግሞ የቤተሰባችን ንብረት ሊኖረኝ ይችላል ያንን ንብረት እንግዲህ በአግባቡ ተጠቅመን በአግባቡ ይዛን እንግዲህ ድርጅቱ የተለያዩ ገቢዎች ወይም ደግሞ የተለያዩ የድርጅቱ ለድርጅቱ የሚጠቅሙ ነገሮችን ስናደርግ ወይም ደግሞ እለ ድርጅቱ የተለያዩ መፍትሄዎችን ስናመጣ እንግዲህ ያን ጊዜ ለድርጅቱ የምንወስዳቸውን ነገሮች ወይም ደግሞ ለድርጅቱ የምንጠቀማቸውን ነገሮች እንግዲህ በጀት ማንሰላ በጀት ማስተዳደር ይባላል። እንግዲህ በድርጅቱ ውስጥ የምናደርጋቸው ገቢና ወጪዎችን እዛ በቁጣጣር እንግዲህ የተለያየ ለድርጅቱ የሚያስፈልጉ ነገሮች እቃዎችን ሊሆን ይችላሉ የተለያዩ አማሽኖችን ሊሆን ይችላሉ የተለያዩ ለድርጅቱ ቁሳቁሶች ወንበሮችን ሊሆን ይችላል ማለት ጠርጴዛዎችን እነዛን እንግዲህ የቢሮ ወንበሮችን እነዛን ስንገዛ ወይም ደግሞ ለመግዣ እብ ገንዘብ ስንሰጥ እንግዲህ የዛን ጊዜ ድርጅቱን አስተዳደሩ ወይም ደግሞ በጀት እናስተዳድራለን ማለት ነው። ስለዚህ የተለያዩ በጀቶችን እየተቆጣጠርን ማለት እንዳይባክን፣ እንዳይበላሽ፣ እንዳይጠፋ፣ እያደረግን እንግዲህ የተለያዩ ለተለያዩ ድርጅቶች ለተለያዩ ወንበሮችን ስንገዛ ወጪዎችን ስናወጣ የተለያዩ ወጪዎችን ስናወጣ የተለያዩ ሀሳቦችን ስናደርግ እንግዲህ ድርጅቱ እንዳይጎዳ ድርጅቱ እንዳይበላሽ ድርጅቱ ከሰር እያደረግን እንግዲህ እያመዛዘንን ድርጅቶችን ልናስተዳድር እንችላለን ማለት ነው። እንግዲህ ድርጅቶችን ስናስተዳድር በጀትንም እናስተዳድራለን ማለት ነው። እንግዲህ በጀት ማስተዳደር ማለት የተለያዩ የተለያዩ ገንዘቦችን እያወጣን ለድርጅቱ አስፈላጊ በሆነ ጊዜ የምንሰጥበት መንገድ ነው ማለት ስለዚህ ገንዘቦችን እያወጣን ለሚያስፈልጉ ነገሮች ለሚታደሱ ነገሮች ሊሆን ይችላል ለተለያዩ በጨዋታዎች ሊሆን ይችላል ለምሳሌ እንደ ትምህርት ቤት እንግዲህ የተለያዩ በጀቶች ያስፈልጉታል። አሁን ለምሳሌ ዩኒቨርሲቲዎች የተለያየ በጀት ያስፈልጋቸው ስለዚህ ለተማሪዎች የምንተማሪዎችን የሚያስተምሩበት ተማሪዎችን የሚመግቡበት ምግብ ምግብ ያስፈልጋቸዋል ያንን ለመግዛት ገንዘብ ያስፈልጋቸዋል። ለተማሪዎች ብዙ ምግብ ያስፈልጋል ያንን ድንች ሊሆን ይችላል የተለያዩ ዳቦዎችን ለመጋገር እንጀራዎችን ለመጋገር የተለያዩ ነገሮችን ለማድረግ እንግዲህ ወጦችን ለመስራት እንግዲህ በጀት ያስፈልገችዋል ማለት ነው እንግዲህ ያንን በጀት በመደብ እንግዲህ ድርጅቱ ለዩኒቨርሲቲ ቤት ይሰጣል ማለት ነው ከዛ በተጨማሪ እንግዲህ ምን እናደርጋለን ቢባል ምን ይደረጋል የተለያዩ ለዩኒቨርሲቲ የሚያገለግሉ መኖሪያ ቤቶች ይሰራሉ ማለት ነው። እንግዲህ ለእነሱ መኖሪያ ቤቶች ሲሰሩ የተለያዩ ማስታወቻ ለግንቦቻ ግንቦች ያስፈልጋሉ አሸዋው ያስፈልጋሉ ስምንቱ ድንጋዮች ያስፈልጋሉ ለነሱ መግዣዎች የሚሆን ሀንጻውን የሚሰራበት ሰው ደሞዝም ያም ታስበው ሁሉም ለህንፃ መሳሪያው ሁሉም ነገር ይሰጣል። ማለት ነው በጀት ይበጀታል። ማለት በጀት እንደሚፈጅ ይታሰብና ይሰጣል እና አመዛዝኖ ምናምን ይሰጣል። ማለት ነው፣ ስለዚህ ያ በጀት ይባላል። ማለት ነው። ከዛ በተጨማሪ ደግሞ እንደ ዩኒቨርሲቲ ደግሞ ሌላ ምን ያስፈጋል? ቢባል እንግዲህ ለተማሪዎች ውሃዎች ያስፈልጋሉ፣ መብራት ያስፈልጋሉ። ስለዚህ መብራቶችህን የሚከፍለው ለውሃ የሚከፍለው ድርጅቱ የሚያስ ለሚያስፈልገው ነገሮች ሁሉ ለነዛም ገንዘብ ያስፈልጋል። ማለት ነው። እነዛን ገንዘቦች መስጠት፣ እነዛን ገንዘቦች ማስተዳደር መክፈል ያስፈልጋል። ከዛ በተጨማሪ እንግዲህ ምን ያስፈልጋል? ቢባል እንግዲህ ለተማሪዎች ምን ያስፈልጋል መኝታ ያስፈልጋል፣ ፍራሾች ትራሾች ያስፈልጋሉ እነዛን የሚገዙበት እነዛን የሚያስፈልጉበት ወይም ደግሞ እነዛ ለነዛ መግዣችን የሚያስፈልግ ገንዘብን አውጥቶ መስጠት ያስፈልጋል። ማለት ነው እንግዲህ በጀት ይሄን ሁሉ ያስባል ማለት ነው። ከዛ በተጨማሪ እንግዲህ ለትምህርት ማስጌዣዎች የሚሆኑ ዳስታሮች ሊሆን ይችላል የተያያዙ ቾኮች ሊሆን ኮፒ ማድረጊያ ወረቀቶች ሊሆኑ ይችላሉ የተለያዩ ለትምህርት ቤት የሚያስፈልጉ ለተማሪዎች የሚያስፈልጉ ሚሊዮን ለመምህራን የሚያስፈልጉ ጋውኖች የተለያዩ ነገሮች እንግዲህ ለዩኒቨርሲቲው እነዚህ ነገሮች ታስበው እነዚህ ነገሮች ተቀነባብሮ ተቀነባብሮ እንግዲህ ለድርጅቱ ይሰጣሉ። ማለት ነው ስለዚህ እነዚህን በመትከበል እነዚህን በመያዝ እንግዲህ ድርጅቱ ድርጅቱ በጀቱን አስተዳደረ ማለት ይቻላል። ማለት ነው። እንግዲህ በጀት ማስተዳደር ማለት እነዚህን ሁሉ ነገሮች አመዛዝኖ መክፈል፣ አመዛዝኖ መስጠት፣ አመዛዝ ነው መናገር፣ ወይም ደግሞ

እሺ በመሬት ላይ መቀመጥ ይመችሃል ውይ? የሚል ጥያቄ ነው የደረሰኝ እንግዲህ በመሬት ላይ መቀመጥ ምንድነው ጥቅሙ? በመሬት ማን ላይ መቀመጥ ማለት ምን ማለት ነው? በመሬት ላይ መቀመጥ ምን ጉዳቶች ምን ጥቅሞች አሉት? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ አይ በመሬት ላይ መቀመጥ ማለት ምን ማለት ነው? ለሚለው ጥያቄ እንግዲህ በመሬት ላይ ስንቀመጥ ብዙ ጥቅሞች ሊኖሩት ይችላሉ፤ ብዙ ጉዳቶችም ሊኖሩት ይችላሉ ማለት ነው። እንግዲህ በመሬት ላይ መቀመጥ ማለት መሬት ላይ ወይም ደግሞ ወንበር ሳንጠቀም ወይም ደግሞ የተለያዩ ሶፋዎችን አልጋዎችን ሳንጠቀም እንግዲህ መሬት ላይ በቂጣችን ዘርፈጥ ብለን ስንቀመጥ እንግዲህ ያን ጊዜም በመሬት ላይ ተቀምጠን ይባላል ማለት ነው። እንግዲህ በመሬት ላይ መቀመጥስ ምን ጥቅም አለው? የሚለውን ስናይ እንግዲህ በመሬት ላይ የምንቀመጥ ከሆነ በመሬት ላይ የምንቀመጥ ከሆነ እንግዲህ የተለያዩ ጥቅሞች ሊኖሩት ይችላሉ። የተለያዩ ነገሮችን ሊይዝ ይችላል። ከነዛም ውስጥ እንግዲህ በመሬት ላይ መቀመጥ ምንድነው ጠቅሙ ብለን ስናይ እንግዲ በመሬት ላይ የምንቀመጥ ከሆነ ወይም ደግሞ በመሬት ላይ የምንቀመጥ ከሆነ የተለያዩ ጥቅሞችን እናገኛለን ከነዛም ውስጥ እንግዲህ ወገባችን አይሰባበርም። ለምሳሌ በመሬት ላይ የምንቀመጥ ከሆነ ወገባችን ላይሰባበር ወገባችን ተመቻችቶ እንዲቀመጥ ወይም ደግሞ የተለያዩ ወንበር ላይ ስንቀመጥ እንግዲህ ተንጠልጥለን ነው የምንቀመጥ። እንግዲህ እግራችን መሬት ነክቶ የሰው ልጅ መሬትን በጣም ይወዳል። እና ከመሬት ከአፈር ነው የተሰራና መሬትን ይወዳታል። እንግዲህ መሬት ላይ ሲቀመጥ ሰላምን ያገኛል ማለት ነው። እንግዲህ ወንበር ላይ ሰው ከሚቀመጥ ተንጠልጥሎ ወይም ደግሞ ሶፋሬ ተሰቅሎ ከሚቀመጥ መሬት ላይ በ በኮንፊደንስ እንግዲህ በወይም ደግሞ ሀሳቡን ጥሎ ቢቀመጥ በጣም ደስ ይለዋል ማለት ነው። ስለዚህ ወንበር ላይ መቀመጥ በጣም ደስ የሚል ነው። በመሬት ላይ መቀመጥ በጣም ደስ ይላል። ተመቻችቶ ለመቀመጥ በደስታ ለመቀመጥ እንግዲህ መሬት ላይ ብንቀመጥ በጣም ደስ ይላል ማለት ነው። ከዛ በተጨማሪ እንግዲህ መሬት ላይ መቀመጣችን እንግዲህ የተለያዩ ጉዳቶችን ሊያመጣብን ይችላል። ለምሳሌ መሬት ላይ ስንቀመጥ እንግዲህ መሬቱ አባራ ሊሆን ይችላል ወይም ደግሞ ጠጠር ሊኖረው ይችላል። የዛኔ ጊዜ ልብሳችንን ሊያቆሽሸን ወይም ደግሞ ሰውነታችንን ሊያቆሽሽኝ ይችላል ማለት ነው። እንግዲህ ማርቬር መሬት ላይ በምንቀመጥበት ጊዜ የተለያዩ አቧራዎች ይነኩናል፤ አፈሮች ይነኩናል። ስለዚህ ልብሳችንና ሰውነታችን ሊቆሽሽብን ይችላል ማለት ነው። እንግዲህ ልብሳችንም ሆነ ሰውነታችንን እንዳይቆሽሽብን መሬት ላይ ሳይሆን ምን ላይ መቀመጥ አለብን ሶፋ ላይ ወይም ደግሞ ምንጣፍ ላይ ወይም ደግሞ የተለያዩ ወንበሮች ላይ ብንቀመጥ እንግዲህ የተሻለ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ መሬት ላይ የምንቀመጥ ከሆነ የተለያዩ ነገሮች ሊቆርጡን ይችላሉ። ለምሳሌ ብረታ ብረቶችታ አሉ፤ እነዛ ነገሮች ሳናውቃቸው ሳናያቸው እንግዲህ ልቆርጡን ይችላሉ ማለት ነው። እንግዲህ እነሱም እንዳይቆርጡን ወንበር ላይ ወይም ደግሞ ሶፋ ላይ ብንቀመጥ የተሻለ ነው ብዬ አስባለሁ። ከዛ በተጨማሪ እንግዲህ እርጥበታማ ሊሆን ይችላል። ቦታው እንግዲህ የተለያየ ውሃ ሊደፋበት ይችላል፤ የተለያየ ነገር ሊያጋጥመው ይችላል ማለት ነው። ስለዚህ እነዛ ነገሮች እንዳይገጥሙ እንዳይገጥሙ ልብሳችን እንዳይበሰብስ ወይም ደግሞ ልብሳችን ውሃ እንዳይነካው ወንበር ላይ ወይም ሶፋ ላይ ብንቀመጥ አሪፍ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ ክብራችንን ለመጠበቅ እንግዲህ ሰው ቤት ሄደን ወንበር ላይ እነ እንጅ የምንቀመጥ ሰው መሬት ላይ ስንቀመጥ ሰዎች ሊንቁን ይችላሉ። ሰዎች በዛው እንግዲህ ሊያቋሽሹን ይችላሉ። ለምሳሌ ሰዎች ቤት ሂደን እንግዲህ ወንበር ላይ የማንቀመጥ ከሆነ ወይም ደግሞ መሬት ላይ የምንቀመጥ ከሆነ እንግዲህ የተለያዩ ሰዎች ምን ይላሉ ግንኙነት የተለያዩ ሰዎች እንግዲህ ሀሳባቸውን ለመግለጽ ሀሳባቸውን እንግዲህ እኛ ላይ በጣም የወረድን ወይም ደግሞ ዝቅ ያልን አድርገው ሊያስቡን ይችላሉ። ስለዚህ እነሱ እንደዛ እንዳያስቡ ወይም ደግሞ እንደዛ እንዳያደርጉ እኛ ከወዲሁ ወንበር ላይ መቀመጠን ብንለምድ አሪፍ ነው ብዬ አስባለሁ። እንግዲህ የተለያዩ መላምቶች አሉ። እንግዲህ በመሬት ላይ መቀመጥ ይመቻል ወይስ አይመችም እሚለው እንግዲህ እኔ በሶፋ ላይ ብቀመጥ ይመቸኛል። ነገር ግን በወንበር ላይ መቀመጥ እንግዲህ በመሬት ላይ ብቀመጥም ጉዳት የለውም ብዬ አስባለሁ። ነገር ግን በመሬት መቀመጤ ብዙ ጥቅም አለው ብዬ አስባለሁ ማለት ነው። እንግዲህ ለጤናማ ህይወት ወይም ደግሞ ለጤናማ ያ አካል ብቃት ወይም ደግሞ ለጤንነት እንግዲህ መሬት ላይ መቀመጥ ይጠቅማል ብዬ አስባለሁ። እንግዲህ መሬት ላይ ስንቀመጥ የተለያዩ ሚነራሎች እኛ ቆዳችንን ሲነኩ በቆዳችን ውስጥ ሊገቡ ስለሚችሉ እንግዲህ እነዛን ነገሮች እነዛን ነገሮችን እምናገኝበት የምንችልበት መንገድ አለ ብዬ አስባለሁ ማለት ነው። ስለዚህ እነዛን ነገሮች ለማግኘት እነዛን ሁኔታዎች ለመጠበቅ እንግዲህ በመሬት ላይ ብንቀመጥ በመሬት ላይ ብንሆን እንግዲህ አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ እንደዛ በሚለው እንይዘዋለን። በመሬት ላይ መቀመጥ ይመችሃል ወይ ለሚለው ጥያቄ እንግዲህ የተለያዩ ጥቅሞች ስላሉት የተለያዩ ነገሮች ስላሉት በመሬት ላይ መቀመጥ እንግዲህ ሊመችኝ ይችላል ብዬ አስባለሁ። እንግዲህ በመሬት ለመቀመጥ ብዙ ነገሮችን ዝርዝረናል ብዙ ሀሳቦችን ብለናል። እነዛን ሀሳቦች እንግዲህ በማወዳደር እና በማነፃፀር እንግዲህ የቱን መምረጥ እንዳለብን ራሳችን ብንወስን ራሳችንን

እሺ ቤተህን እንዴት ታየዋለህ? የምል ጥያቄ ነው እንደደረሰኝ እንግዲህ ቤቴ በጣም ደስ የሚልና በጣም የሚመስጥ በጣም የሚማርክ በጣም ደስ የሚል ለሰው ልጆች ለመኖር ተስፋሚ የሆነ እንግዲህ የሰው ልጆች ቤት ያስፈልጋቸዋል ቤት እንግዲህ በጣም ደስ የሚል ነው እንግዲህ ቤቴ የኔ ቤት በጣም ከተለያዩ ነገሮች የተሰራ ነው እንግዲህ የኔ ቤት በመጀመሪያ የነበረኝ ቤት እንግዲህ የሳር ቤት ነበር የሳር ቤት እንግዲህ የሚሰራው ከተለያዩ ፍልጦችን በመደርደር ወይም ደግሞ ቅርጾችን በማውጣት እቅድ በማውጣት ያንን እቅድ መሬት ላይ በማስቀመጥ እንግዲህ የተለያዩ ፍልጦችን በመደርደር ዙሪያውን እንግዲህ ክብ የሆነች ቤት ነበሬ ነበር እሺ እንግዲህ ፍልጦችን በመደርደር በዙሪያው ከዛ በኋላ ያ አንድ ፍልጥ እንግዲህ በማገናኘት ሳሮችን ከላይ በማክደን የነበረኝ የመጀመሪያ ቤቴ ነበር ያ እንግዲህ በጣም ውብና በጣም ባህላዊ የነበረ ቤት ነበረኝ። ማለት ነው ከዛ በተጨማሪ ይሄስያልፍ እንግዲህ የተለያዩ ቤቶችን ሲመጡ ወይም ደግሞ ዘመኑ ሲያድግ ዘመኑ ሲለወጥ እንግዲህ የተለያዩ ቤቶች መጥቶ የተለያዩ ዲዛይን ያላቸው ቤቶች ሲመጡ እንግዲህ እኔ እነም ደግሞ ያንን ቤቴን አፍሪሼ ደግሞ ሌላ ቆርቆሮ ቤት ሠራሁ ማለት ነው እንግዲህ ቆርቆሮ ቤት ስሰራ የተለያዩ ፍልጦችን ደረደርኩ እንደዛው እንግዲህ በአራት ማዕዘን የደረደርኩት አሁን ደግሞ የባለፈው በክብ ነበረ ከዛ በኋላ በረት ማዘን ደርደርኩና ከዛ በኋላ ከላዩ በቆርቆሮ መጥተውት ማለት ነው ስለዚህ በሽቃ ተመርጎ ከላዩ በቆርቆሮ ተመታና አሪፍ ቤት ሆኖ ማለት ነው ያ ቤት እንግዲህ ብዙ ጊዜ ያገለገለኝ ብዙ ጊዜ የምትጠቀመው ነበር ከስር ምድር ቤት ነበረው ከሥር ምድር ቤት ውስጥ እንግዲህ የተለያዩ የእህል አይነቶችን በማስቀመጫ በማዳበሪያ አርጌ አስቀምጥ ነበር የተለያዩ እንስሳትንም እዛ ውስጥ አስቀምጥ ነበር እንግዲህ ከሰር ከምድር ቤቱ ማለት ነው እንግዲህ የተለያዩ ወሮችን እንደ ብቻ አካፍዬ እንስሳዎችን ለውጫ ከፍዬ እንግዲህ አስቀምጥበት ነበረ ከዛ በተጨማሪ እኛ ደግሞ ከላይ ከዋናው ቤት ላይ ደግሞ አንድ ወር ነበር ማለት ነው ስለዚህ በጣም የሚያምርና በጣም ውበት ያለው በጣም የሚመስጥ በጣም ለኑሮ ተስማሚ የሆነ ቦታው አቀማመጡ በጣም የሚያምር ነበረ ማለት ነው ከዛ አሁንም ደግሞ ህይወት ስቀየር እንግዲህ ዘመን ይቀየራልና ያንን ቤት ደግሞ ሸጥኩኝና የተለያዩ ንግዶችን ነግጄ የተለያዩ ስራዎችን ከሰራሁ በኋላ ብር ሳጠራቅም ያንን ብር አጠራቅሜ እንግዲህ ሌላ ቤት ለመስራት በቃው ማለት ነው እንግዲህ ያም ቤት ስሰራ የተለያዩ ዲዛይኖች ያሉ ቤት ነው ብዙ አይነት ቅርጽ ያለው ቤት ነው ያ ቤት እንግዲህ ፎቅ ነው ፎቅ ሲሆን እንግዲህ የተለያዩ በግንብ ነው የሚሰራው በሸክላ ሳይሆን በብሎኬት የተሰራ ነው በብሎኬት እንግዲህ በጣም በብዙ ቤቶች ዘንድ መስሪያ የሚያገለግል ነው የተለያዩ ኮለኖችን አቆምኩና እነዛ ኮለኖች እንግዲህ የተለያየ ግንብ በመስራት በመስታወት በማሳመር ቤቱን የተለያዩ ብረታ ብረታችን በመጠቀም እንግዲህ ቆርቆሮውን ሳይሆን ግንብ በጣራውን በማድረግ እንግዲህ የተለያዩ በጣም የሚያምር ፎቅ ሰራው ማለት ነው ያ ፎቅ እንግዲህ ሶስት ደረጃ ያለው ያለው ፎቅ ነው እና ለቤተሰቦቼ በጣም የሚመች የግራውንዱን የመጀመሪያውን የመጀመሪያውን መሬት ላይ ያለውን ቤት እንግዲህ አከራየሁት ያንን አከራይቼ እኔ ደግሞ ከልጆቼ ጋር ሆኜ ከላይ እኖራለሁ ማለት ነው ስለዚህ ያንን በመሽጨ በጣም ደስ የሚልና ውበት ያለው ለእይታ የሚመች ለእይታ የሚማርክ ለእይታ የሚመስጥ እና ለአቀማመጡ የተመቸ አቀማመጡ የሚያምር አቀማመጡ ደስ የሚል የቤት አይነት ነው ማለት ነው ስለዚህ ቀለሙን በጣም በደንብ አስቀብቼ ቀለሙን አስቀብጬ መብራት አስገብቼ ከዛ በኋላ ያንን ቤት እንግዲህ እኖርበታለሁ። ማለት ነው ስለዚህ ያ ቤት በጣም የመሰጠኝ እና የወደድኩት ቤት ነው ማለት ነው ስለዚህ እስካሁንም የምኖርበት ቤት እስካሁንም ወደፊት ደግሞ ሌላ እስከሚመጣ ድረስ እንግዲህ እዛ ቤት እኖራለሁ ማለት ነው ስለዚህ ያን ቤት በጣም የምወደውና የምመስጠኝ የቤት አይነት ማለት ነው ስለዚህ ቤቶቻችንን በስርዓት መጠበቅ ቤቶቻችንን በአግባቡ መያዝ ቤቶቻችንን በስራአት መጠበቅ ያስፈልጋል ማለት ነው እንግዲህ የተለያዩ እንግዶች ልመጡ ይችላሉ የተለያዩ ሰዎች ልማጡ ይችላሉ ባልደረቦቻችን ወይ ደግሞ የስራ ጓደኞቻችን ወይም ደግሞ ጓደኞች ትምህርት ቤት ጓደኞቻችን ከዛም አልፎ ደግሞ ቤተሰቦቻችን ዘመዶቻችን ጎርቤቶቻችን ወደ ቤት ልመጡ ይችላሉ እንግዲህ እነሱ ስመጡ የተለያዩ ምግቦችን አዘጋጅተን የተለያዩ መጠጦችን አዘጋጅተን ቤታችን ውስጥ ልንጠብቃቸው ይገባል ማለት ነው ከዛም አልፎ እንግዲህ ቤታችንን አሳምረን ቀለም ቀብተን ለተለያዩ ማስገጫዎችን አርገን ቤታችንን ልናስውበው ወይም ደግሞ ማራኪን ልናደርገው ይገባል ማለት ነው ምክንያቱም እኛን ቤታችንን አይተው እኛን ልንቁን ስለሚችሉ ቤታችን አይተው እኛን ልያከብሩን ስለሚችሉ እንግዲህ ሰዎችን ለሰዎች እንደዛ በማድረግ እንግዲህ ማሳለፍ ይገባናል ማለት ነው ስለዚህ ሰዎችን የሰዎችን አይምሮ የሰዎችን ቀልብ ለማግዛት የቤታችን ውበት እንዲኖረው ማድረግ ያስፈልጋል ማለት ነው ስለዚህ ውበት ያለው ቤት በጣም ይመስጣል ውበት ያለው ቤት በጣም ያምራል ስለዚህ እኔ ቤትም እንደዛ ነው ብዬ አስባለሁ

እሺ የእቃ ቁጥጥር ታደርጋለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ የእቃ ቁጥጥር ማድረግ ለምን ይጠቅማል የእቃ ቁጥጥርን ባናደርግስ ምን ይሆናል? የእቃ ቁጥጥር ማለትስ ምን ማለት ነው? የሚሉትን እንግዲህ ለማየት እንሞክራለን እንግዲህ ይሄንን ስንል እንግዲህ የእቃ ቁጥጥር ማለት በጣም እቃዎችን በአግባቡ መቆጣጠር እቃዎችን በአግባቡ መለየት መቁጠር ወይም ደግሞ የተለያዩ እቃዎችን በአግባቡ መጠበቅ ሊሆን ይችላል ማለት ነው። ስለዚህ እቃዎችን የምንቆጠር ከሆነ እቃዎችን የምንለይ ከሆነ እንግዲህ ማታ ማታ ወይም ደግሞ በየወሩ ደግሞ በተለያየ ቀናት እንግዲህ እቃዎችን የምናሰላ የምናወጣ የምናወርድ ከሆነ እንግዲህ ያን ጊዜ እቃዎችን ተቆጣጠር ይባላል ማለት ነው። እንግዲህ እቃዎችን ስንቆጣጠር ለምሳሌ መኪና ላይ በመጫን ሊሆን ይችላል የተለያዩ እቃዎችን መኪና ላይ ልንጨን ንችላለን የዛን ጊዜ የቀረቀ ካለ በማየት የቀረ እቃ ካለ በመለየት እንግዲህ ወደዛው መላክ ከዛም ደግሞ የተጫኑትን መቁጠር የተጫኑትን ሲጫኑ መለየት ምን ያህል እንደተጫነ ምን ያህል እንደቀረ የምንለይበት እንግዲህ መቆጣጠር ይባላል። ከዛም አልፎ ደግሞ ንብረታችን ላይ እንግዲህ የተሸጠው ምን ያህል ቀረ የተሸጠው የተሸጠው ምን ያህል ቀረ ያልተሸጠውስ ምን ያህል አለ የሚሉትን የምንለይበት እንግዲህ ያ መቆጣጠር ይባላል ማለት ነው። እንግዲህ አንድ ሰው ተቆጣጣሪ ሊሆን ይችላል እንግዲህ የተለያዩ ነገሮችን ሊቆጣጠር ይችላል ለምሳሌ እንደ እንደ ዩኒቨርሲቲ እንግዲህ የተለያዩ ፕሮክተር የሚባሉ አሁን ደግሞ ተቆጣጣሪዎች የሚባሉ ተማሪዎችን የሚቆጣጠሩ አሉ እንግዲህ እነሱ የተለያዩ የተለያዩ ምግብ ቤቶች ሊሆን ይችላል ወይም ደግሞ የተለያየ ቦታ ሊሆን ይችላል እንግዲህ ምን ያህል ሱቅ ላይም ሊሆን ይችላል የተለያየ ቦታ እንግዲህ ምን ያህል እቃ ሸጥኩኝ ይላል ምን ያህል እቃ ሸጥኩኝ ምን ያህል እቃ ቀረብኝ ምን ያክል ወደፊት ይሸጥልኛል የሚለውን እንግዲህ እንደዚህ የመዘገብን የሚቆጣጠር ከሆነ ብዙ ትርፋማነትን ያገኛል ማለት ነው። እንግዲህ ውጤታማ ለመሆን በሰዎች ላለመጭበርበር እንግዲህ ሰዎች አጭባርባሪዎች ሊሆኑ ይችላሉ የተለያዩ ችግሮችን ሊፈጥሩብን ይችላሉ ሌቦችን ሊሆኑ ይችላሉ ስለዚህ እነዛን ነገሮችን ለማስወገድ እነዛን ነገሮችን ለማጥፋት እንግዲህ ሰዎች መቆጣጠርን ወይም ደግሞ ተቆጣጣሪ ያስፈልገችዋል ማለት ነው። ስለዚህ ለድርጅቶች እንግዲህ የተለያዩ ለመኪኖችም ሆነ የተለያዩ ተቆጣጣሪዎች አሏቸው ማለት ነው። እንግዲህ እንግዲህ መኪኖች በፍጥረት እንዳይሄዱ መኪኖች አደጋ እንዳይደርሱ የተለያዩ ችግሮችን ላይፈጥሩ እንግዲህ ትራፊኮች ተቆጣጣሪ ተቆጣጣሪ ናቸው ማለት ነው። ስለዚህ በአለማችን ላይም እንደዚሁ እንደም ፖሊሶች አሉ ፖሊሶች እንግዲህ ንብረትን እንዳይዘረፍ ንብረት እንዳይጠፋ ንብረት እንዳይቃጠል እንዳይወድም የሚያደርጉ እንግዲህ ተቆጣጣሪዎች ናቸው ማለት ነው። ስለዚህ እነዚህን እና እነዚህን የመሳሰሉ ነገሮችን በማድረግ እንግዲህ ንብረታችንን በመቆጣጠር ንብረታችን በመጠበቅ የምናደርገው እንግዲህ መቆጣጠር ይባላል ማለት ነው። ስለዚህ የመቆጣጠር ጥቁም ምንድነው የሚባል? ንብረቶች እንዳይጠፉ ንብረቶች እንዳይወድሙ ንብረቶች በዛው እንዳይጨበረበሩ ወይም ደግሞ ንብረታችን እንዳይጠፋብን አደጋ ውስጥ እንዳንገባ ወይ ደግሞ ኪሳራ ውስጥ እንዳንገባ የሚያደርገን እንግዲህ ስንቆጣጠር ነው ማለት ነው። እንግዲህ ንብረታችንን የምንቆጣጠር ከሆነ ንብረታችንን የምንጠብቅ ከሆነ ንብረታችንን ባአግባቡ የምንይዝ ከሆነ የምንቆጣጠር ከሆነ ችግር ውስጥ አንገባም ማለት ነው። ምክንያቱም የማንቆጣጠራቸው ከሆነ ንብረታችን ወይም ደግሞ የተለያዩ ሱቆች ሊሆኑ ይችላሉ የተለያዩ ፋብሪካዎች ሊሆኑ ይችላሉ እነዛን ነገሮችን የማንቆጣጠራቸው ከሆነ እነዛን ነገሮች የማንንከባከባቸው ወይም ደግሞ በስርዓት የማንጠብቃቸው ከሆነ ችግር ውስጥ ያስገቡናል ማለት ነው። የተለያዩ ችግርች ሊሆኑ ይችላሉ እነዛን ችግሮች ስለሚፈጠሩብን እነዛን ነገሮች በአግባቡ በመቆጣጠር ልናልፋቸው ይገባል ማለት ነው። ስለዚህ እነዛን ችግሮችን በመቆጣጠር እነዛን ነገሮች በመቆጣጠር ችግሮችን ማለፍ ያስፈልጋል ማለት ነው። ስለዚህ የእቃ ቁጥጥር ታደርጋለህ ወይ ለሚለው ጥያቄ እንግዲህ የእቃ ቁጥጥሮችን አደርጋለሁ። የእቃ ቁጥጥሮችን ሳደርግ እንግዲህ የተለያዩ ገቢና ወጪዎችን በማስላት ሊሆን ይችላል የተለያዩ እቃዎችን የተገዙ እቃዎችን የተሸጡ እቃዎችን በመለየት ሊሆን ይችላል የተለያዩ ነገሮችን በማድረግ እንግዲህ እቃዎችን መቆጣጠር ይኖርብና ማለት ነው። ስለዚህ የተለያዩ እቃዋችን ስንቆጣጠር የተለያዩ ሀሳቦች ሊኖሩን ይችላሉ የተለያዩ ችግሮች ሊፈጠሩብን ይችላሉ እነዛን ግን በማለፍና በመቆጣጠር የተለያዩ ችግር ሲፈጠር እነዛን ነገሮች የማለፊያ መንገድ ሀሳብን በማፍለቅ የተለያዩ ችግር ፈቺ ሀሳቦችን በማመንጨት እንግዲህ የተለያዩ ችግሮችን በመፍታት እነዛን ችግሮች ማለፍ ያስፈልጋል ማለት ነው። ስለዚህ የእቃ ቁጥጥር ታደርጋለህ ወይ ለሚለው ጥያቄ? አዎ ችግሮችን የእቃ ቁጥጥሮችን አደርጋለሁ በሚለው ሀሳብ ለመሄድ እሞክራለሁ ማለት ነው። እንግዲህ የእቃ ቁጥጥሮች ለምን እጠቅማለሁ የሚለውን እንግዲህ አይተናል

እሺ በብዙ ህዝብ መካከል መሆን የመቻል የሚል ጥያቄ ነው ድረኝ እንግዲህ በብዙ በብዙ ህዝብ መካከል መሆን የራሱ ጥቅሞች አሉት የራሱ ጉዳቶች አሉት በዛው ማለት ነው በህዝብ መካከል መሆንስ ማለት ማለት ነው የሚሉትን እንግዲህ ለማየት እንሞክራለን እንግዲህ በህዝብ መካከል መሆን ማለት ህዝቦች በተሰፋሰፉበት ህዝቦች በተከማቹበት ህዝቦች በሚኖሩበት አካባቢ መኖር ወይም ደግሞ በእነሱ መሃል መኖር ማለት ነው እንግዲህ በእነሱ ማድም የምንኖር ከሆነ በእነሱ ማድም የምንሰበሰብ ከሆነ በተሰበሰቡበት መካከል የምንሆን ከሆነ በብዙ በብዙ ሰዎች መካከል ኖረን ይባላል ማለት ነው። ስለዚህ በብዙ ህዝብ መካከል መኖር ይመቻል ወይ ወይ ደግሞ ትወዳለህ ወይ? ለሚለው ጥያቄ የተለያዩ መልሶች ሊመጡ ይችላሉ እንግዲህ በብዙ ህዝብ መካከል መሆኑ ይመቻሃል ወይ ለሚለው ጥያቄ እንግዲህ በብዙ በብዙ ህዝብ መካከል መሆን የራሱ ጉዳቶችም የራሱ ጥቅሞችም አሉት ማለት ነው። ከነዛ አምስት እንግዲህ መጀመሪያ ጥቅሞቹን ለማየት እንሞክራለን ማለት ነው። እንግዲህ የተለያዩ ጥቅሞች አሉት እንግዲህ ጥቅሞቹ ምንድን ናቸው ብለን ስን ስንጠይቅ እንግዲህ የመጀመሪያው እና ዋነኛው ጥቅም ሊሆን የሚችለው ምንድነው? ቢባል በህዝቦች መካከል መኖር እንግዲህ የተለያዩ ጥቅሞች አሉት ከነዛም ዉስጥ እንግዲህ አንደኛው መተባበርና መተጋገዝ መረዳዳት የሚባሉት ነገሮችን እናገኝበታለን ማለት ነው። እንግዲህ በሰዎች መካከል ከሆንን ብቸኝነት አይሰማንም በሰዎች መካከል ከሆንን ብቻችንን አንሆንም ስለዚህ እንረዳዳለን ከሰዎች ጋር እንግባባለን ከሰዎች ጋር እንተዋወቃለን ከዛው ጋር እንተጋገዛለን ማለት ነው ስለዚህ ከዛው ጋር ስንተጋገዝ ከሰዎች ጋር ስንጠዋወቅ ከሰዎች ጋር ስንተባበር ከሰዎች ጋር ስንግባባ እንግዲህ የተለያዩ ጥቅሞችን እናገኛለን ማለት ነው እንግዲህ በደስታም ሆነ በሀዘን ጊዜ የምንረዳዳ የምንተጋገዝ ከሆነ የተለያዩ ችግሮች ሲደርሱብን እነዛን ችግሮች ለመፍታት የተለያዩ ደስታዎችን ሲገጥሙ እነዛን ደስታዎችን አብረን ለማሳለፍ እንግዲህ ሰው ያስፈልጋል ማለት ነጡ እንግዲህ ሰው ለሰው መድሃኒት ሆኖ ሰው ሰው መድሃኒት ሆኖ እንደሚባል እንግዲህ የሰው ልጅ ለሰው መዳኒት ሆኖ እንደመሆኑ መጣን እንግዲህ የተለያዩ ሰዎች ባሉበት አካባቢ ስንሆን የተለያዩ ሰዎች በሚኖሩበት አካባቢ ስሆን እንግዲህ የተለያየ ችግር ሲደርስብን የሚደርሱልን የተያየ ሲርበን ሊሆን ይችላል ሲርበን የሚያበሉን ሲጠማን ሊጠ የሚያጠጡን ሲ ሲታ ሲታሰንታረዝ የሚያለው ሰው የተለያዩ ነገሮች ሲደርሱብን እንግዲህ በአጠገባችን ያሉ ሰዎች ናቸውና ቶሎ የሚደርሱልን እነሱ ቶሎ ይደርሱልናል ማለት ነው ስለዚህ በሰዎች መካከል የምንኖር ከሆነ መልካም ነገር ይገጥመናል ማለት ነው እነዛም ምንድን ናቸው? በሰዎች መካከል የምንኖር ከሆነ መተሳሰብን እንማራለን መተጋገዝን አንማራለን እንደዛው እያለ እንኖራለን ማለት ነው ስለዚህ በሰዎች መካከል ስንኖር መተጋገዝ ይኖራል መተባበር ይኖራል መተጋገዝ በደስታ ነው የምንኖረው ማለት ነው ስለዚህ ፍቅር አለ በፍቅር መካከል ደግሞ ምንም ሌላ ነገር አይገባም ማለት ነው ስለዚህ በሰዎች ዘንድ የምንኖር ከሆነ መልካም ነገሮች ይገጥመናል ማለት ነው። ስለዚህ እነዛን ነገሮችን ለማግኘት እነዛን መልካም ነገሮችን ለማግኘት እንግዲህ በሰዎች መካከል መኖር መልካም ነው ብዬ አስባለሁ ከዛ በተጨማሪ እንግዲህ በሰዎች መካከል መኖር ምንድነው ጠቅሙ ቢባል እንግዲህ የተለያዩ የገቢ ምንጮችን ለማግኘት ምን ለምሳሌ እንግዲህ ንግዶችን ለመነገድ ብንፈልግ የተለያዩ ገበያዎችን የሚያመጡ ነገሮችን ምግብ ቤት መክፋት መሆን ልንፈልግ እንችላለን የተለያዩ ልብስ ቤቶችን ሱቆችን ለመክፈት እንፈልግ ይሆናል ከዛ ህዝቦች ባሉበት አካባቢ የምንከፍት ከሆነ ወይም ደግሞ ህዝቦች ባሉበት አካባቢ እነዛን ነገሮችን የምናደርግ ከሆነ እንግዲህ በጣም ደንበኞችን እናገኛለን ማለት ነው ምክንያቱም የሰፈራችሁን ሰዎች ናቸው የሰፈራን ሰዎች ደግሞ ሌላ ነገር የሚገዙበት ከሌለ ወይም ደግሞ እኔ ቅርባቸው ከሆንኩኝ ከእኔ ነው የሚገዙት ማለት ነው ስለዚህ በእነሱ አማካኝነት የስራ እድል ወይም ደግሞ የስራ ማግኘት እችላለው ማለት ነው ስለዚህ ሱቆችን በመክፈት የተለያዩ ነገሮችን በማድረግ እንግዲህ እኔ ውጤታማ አልሆንም መጥተው እችላለው ማለት ነው ስለዚህ ከሰዎች ጋር በመኖሪያ ከሰዎች ጋር ከሰዎች ጋር በ በብዙ ህዝብ መካከል በመሆን እንግዲህ እነዛን ነገሮች ማግኘት እችላለሁ ማለት ነው። ስለዚህ ከሰዎች ጋር መኖር በጣም ይጠቅመናል ከዛ በተጨማሪ እንግዲህ በብዙ ህዝብ መካከል መሆን የተየራሱ የሆኑ ግዳቶች ሊኖሩበት ይችላሉ። ከነዛ ዉስጥ እንግዲህ በሰዎች መካከል ወይም ደግሞ በህዝብ መካከል ስንኖር እንግዲህ ልንጣላ እንችላለን እንግዲህ የተለያዩ ግጭቶች አይቀሩም እንግዲህ የሰው ልጅ ሆኖ የማይጋጭ የለም እንግዲህ እግር እንኳን እግር እንኳን ይጋጫል ይባላልደ እንግዲህ የሰው ልጆች ሆኖ የማይጋጭ የለም እንግዲህ ስንጋጭ ወይም ደግሞ ስንጣላ በዛ ጊዜ የችግር ሊፈጠር ይችላል እንግዲህ ብዙ ሰዎች ጋር ብዙ ፀብ ያለ የተለያየ የሁሉም ሰው ፀባይ አለው እንግዲህ የየራሱ ፀባይ አለው ስለዚህ እንደ ፀባዩ ልንለያይ ስለምንችል እንግዲህ በዛ በዛ ምክንያት እንግዲህ ከሰዎች ጋር ልንጣላ እንችላለን ማለት ነው። ስለዚህ ከሰዎች ጋር ስንጣላ ከሰዎች ጋ የምንጣላ ከሆነ ከሰዎች ጋር የማንግባባ ከሆነ እንግዲህ የተለያዩ ችግሮች ሊደርሱብን ይችላሉ ማለት ነው። ስለዚህ ከሰዎች ጋር የምንጣላ ከሆነ ንብረት ልናወድም እንችላለን የተለያዩ ችግሮችን ልናደርስ እንችላለን ማለት ነው። ስለዚህ ከሰዎች ጋር መኖር ይጠቅማል

እሺ ኢሜል ትጠቀማለህ ወይ? የሚጠይቀኝ ነው የደረሰኝ እንግዲህ ኢሜል ማለት ምን ማለት ነው ኢሜል መጠቀም ለምን ያስፈልጋል ኢሜል እንዴት እንጠቀማለን የሚሉትን እንግዲህ በዚህ አያይዘን ለማየት እንሞክራለን እንግዲህ ኢሜል ማለት መልእክት የምንላክበት የማህበራዊ ሚድያ ወይም ደግሞ መተግበሪያ ነው ማለት ነው እንግዲህ የተለያዩ መልእክቶችን የተለያዩ ጽሁፎችን የተለያየ ሀሳቦችን የተለያዩ ቪዲዮዎችን ሊሆን ይችላል የተለያየ የድምጽ ዋነክታችን የተለያዩ ነገሮችን እንግዲህ ለጓደኞቻችን ሊሆን ይችላል ለማህበረሰቡ ለተለያዩ ለቤተሰቦቻችን ሊሆን ይችላል ለስራ ባልደረቦቻችን ለፍቅረኛቻችን ለተለያዩ ሰዎች እንግዲህ ልንልክበት የምንችል እንግዲህ አንዱ መተግበሪያ ነው ማለት ነው ስለዚህም አየህ እንግዲህ ኢሜል በመባል ይታወቃል ማለት ነው ስለዚህ ይህ ኢሜል ብዙ ጥቅሞች አሉት ብዙ ነገሮችን የያዘ በውስጡ ብዙ ተግባራትን የያዘ ነው ማለት ነው ስለዚህም ኢሜል ትጠቀማለህ ወይ ለሚለው ጥያቄ እንግዲህ አዎ ኢሜል እጠቀማለሁ እንግዲህ ኢሜል ብዙ ጊዜ እጠቀማለሁ ብዙ ጊዜ ስጠቀም እንግዲህ ያን ኢሜል ብዙ መተግበሪያዎቼን በዘው እጠቀማለሁ ማለት ነው እንግዲህ ኤሜል ምንድነው ጥቅሙ የሚለውን ስናይ ደግሞ ኢሜል እንግዲህ የተለያዩ መልእክቶቼን ለማስተላለፍ ከደንበኛ ደንበኛ ሊሆን ይችላል ለምሳሌ እኔ ተማሪ ስለሆንኩኝ ከተማሪዎች ጋር መርክት ልል ላላክበት የሚችል ወይም ደግሞ ከአስተማሪዎቻችን ጋር መረጃ ትልልና ላክበት የምንችል እንግዲህ አንድ መሳሪያ ነው ማለት ነው እንግዲህ ብዙ ጥቅሞች አሉት ከነዛ ውስጥ እንግዲህ መልእክትን ለመላላክ ሊሆን ይችላል የተለያዩ ጽሁፎችን መልእክትን ለመላላክ ሊሆን ይችላል ስለዚህ ጽሁፎችን ቪዲዮዎችን ትምህርቶችን ሊሆን ይችላል የተለያዩ ትምህርቶችን ስልጠናዎችን የምናገኝበት እንግዲህ አንድ ነገር ነው ማለት ነው ስለዚህ ሰዎች በዛ ከሰዎች ጋር የምንግባባት በት መንገድ ነው ማለት ነው ስለዚህ ሰዎች መልእክትን ይልካሉ ሰዎች ሀሳብን ይልካሉ ሰዎች እንግዲህ የተለያየ ነገርም ይልካሉ ከዛም ከዛ በተነሳ እንግዲህ የተለያዩ ሀሳባችን ሲልኩልን የተለያዩ ነገሮችን ሲልኩልን እንግዲህ እኛ ያንን በመማር ያንን ሀሳብ በመያዝ እንግዲህ በተለያዩ እውቀቶችን መገበየት የተለያዩ ነገሮችን ማግኘት እንችላለን ማለት ነው ስለዚህ እውቀትን ለመገበየት የተለያዩ ትምህርቶችን ስልጠናችንን ለመምሰር እንግዲህ ኢሜሎችን እንጠቀማለን ማለት ነው ስለዚህ አንድ ሰው ኢሜልን ስጠቀም እንግዲህ የተለያዩ ጥቅሞችን ሊያገኝ ይችላል ከነዛም ውስጥ እንግዲህ የተለያዩ ስልጠናዎችን ሊያገኝ ይችላል የተለያዩ ሁኔታዎችን ሊያገኝ ይችላል ማለት ነው ስለዚህ እነዛን ነገሮች ለማግኘት የስልጠናችን ለማግኘት እንግዲህ ኢሜልን ይጠቀማል ማለት ነው እንግዲህ ከአስተማሪዎቻችን ጋር መሆኑ ከተማሪዎች ጋር እንግዲህ መልእክትን ለመላላክ የተለያዩ መልእክቶች ሊኖሩ ይችላሉ እነዛን መልክቶች እንግዲህ ለመላላክ እንጠቀምበታለን ማለት ነው እንግዲህ እነዛን መልክቶች ስንላላክ ብዙ ጥቅሞችን እናገኛለን የተለያዩ መረጃዎችን እናገኛለን የተለያዩ ሀሳቦችን እናገኛለን የተለያዩ አስተማሪ ነገሮችን ሊሆን ይችላሉ እና መካሪ ነገሮች ሊሆኑ ይችላሉ መልእክቶች ወይም ደግሞ ሰላምታዎች ሊሆን ይችላል እነዛን ነገሮች እንግዲህ አግኝተን ምንም እንጠቀምባቸው እንጂ አለ ማለት ነው ስለዚህ ኢሜል ትጠቀማለህ ወይ ለሚሉት ጥያቄ አዎ እጠቀማለሁ እንግዲህ የምትጠቀመውም እንግዲህ ከጥቅሙ አንፃር ወይም ደግሞ የተለያየው ጥቅሞች ስለሚሰጡኝ የሚሰጡኝ ነው ማለት ነው ስለዚህ ኢሜልን ማንኛውም ሰው ሊጠቀመው የሚገባው ኢሜልን ማንኛውም ሰው ሊጠቀመው የሚችል አንድ መሰረታዊ ወይም ደግሞ መተግበሪያ ነው ማለት ነው ስለዚህ ያን መተግበሪያ ብዙ ሰዎች ሊጠቀሙት ይገባል ብዬ አስባለሁ ከዛ በተጨማሪ እንግዲህ ኢሜልን የተለያዩ ጉዳቶች ሊያመጣብን ይችላል ለምሳሌ እንግዲህ በኢሜል የተለያዩ መልእክቶች ሊደርሱን ይችላሉ የተለያዩ ሀሳቦች ሊደርሱን ይችላሉ እነዛን መልእክቶች ተከትለን ወደ ወደ ማናቀው የማናውቀው ወብሳይት ውይም ደግሞ ወደማናውቀው መተግበሪያ የምንገባ ከሆነ እንግዲህ ልንበላው ወይንም ደግሞ ልንጭበረበር እንችላለን ማለት ነው እንግዲህ ሰዎች በተለያየ መልኩ የሰውን ብር መብላት ይፈልጋሉ ወይ ስለ የተለያየ መልኩ አማጭበርበራያ ዘዴዎችን ይጠቀማሉ እንግዲህ መልእክቶችን በመላክ በኢሚል እንግዲህ ወደ ችግር ሊያስገቡን ይችላሉ ማለት ነው ስለዚህ ወደዛ ችግር ከመግባታችን በፊት ራሳችንን አስ ገንዘበን ራሳችንን አስጠንቅቃል ራሳችንን መክረን እንግዲህ ከዛ አይነት ነገር እንግዲህ ቀደም ተቀተሉ ወይም ደግሞ በቅድሚያ እልን ጠነቀቅና ልንረዳቸው የሚገቡ ነጥቦች አሉ ማለት ነው እንግዲህ እነዛን ነጥቦች ቀድመን እንግዲህ የማናውቀውን ኢሜል አለመመለስ የማናውቀውን ኢሜል አለመከተል ወይ ደግሞ ወደዛ አለመሄድ መልእክት ይላክልናል ያን መልእክት እንግዲህ አለመቀበል አንዱ መንገድ ነው ማለት ነው ስለዚህ የምናውቀውን ሰው ብቻ ወይም ደግሞ የምናውቀውን ባለስራ ሊሆን ይችላል ወይም ደግሞ የስራ የተለያዩ ነገሮች ሊሆን ይችላል እንግዲህ የምናውቀውን ብቻ ኢሜል በመጠቀም እና በመመለስ እንግዲህ ልንጠቀምበት ወይም ደግሞ የምንገርገርበት የሚገባ አንድ መተግበሪያ ነው አላትም ስለዚህ ጉዳቶችም ይኖሩትም ጥቅሞችም ጥቅሙ የበለጠ ነውና የሰው ልጅ እንግዲህ ጥቅሙን ጉዳት የሌለው ነገር የለም ነገር ግን ጥቅሙን በማሰብ ብዙ ነገሮችን ይጠቅማል ስለዚህ ኢሜልንም እንግዲህ ከጥቅሙ አንሳር በማየት ወይም ደግሞ ከአስፈላጊነቱ አንፃር በማየት እንግዲህ ጉዳቶች ቢኖሩበትን ከጉዳቶቹ በመራቅ እነዛን ጉዳቶች በመከላከል እንግዲህ ኢሜልን ልንጠቀምበት የሚገባ አንድ እንግዲህ

እሺ በስራ ስንት ጠሪት አደርጋለሁ የሚጠያቂ ደርሶኛል። ይህን ጥያቄ ስናየው ጥሪ ማለት ምን ማለት ነው? ጥሪ ለምን ይጠቅማል። የተለያዩ ጥሪዎች ሊኖሩ ይችላሉ እነዛ ጥሪዎች እንግዲህ። የተለያዩ ለተለያየ ሰው የምንሰጣቸው ጥሪዎች ሊሆኑ ይችላሉ። እንግዲህ እነዛን ጥሪዎች ደግሞ እንዴት እናያቸዋለን? የሚለው እንግዲህ በአንድ ላይ አጠቃለን ለማየት እንሞክራለን ማለት ነው። እንግዲህ ጥሪ ማለት። በስልክ ጥሪ ሊሆን ይችላል እንግዲህ የተለያዩ ጥሪዎች አሉ እንግዲህ። በስራ ስንት ጥሪ ታደርጋለህ? የሚለው እንግዲህ ስራ ላይ ስንሆን እንግዲህ የተለያዩ መልእክቶች ሊመጡልን ይችላሉ። የተለያዩ ሀሳቦች ሊረርፉን ይችላሉ እነዛን ሀሳቦች የምናወጣበት እነዛን ሀሳቦች የምናወርድበት እነዛን ሀሳቦች የምንልክበት እንግዲህ የስልክ ጥሪ ሊሆን ይችላል። እነዛን ጥሪዎች እንላቸዋለሁ ማለት ነው። እንግዲህ እነዛን ጥሪዎች ስናቀርብ እነዛን ጥሪዎች ስናደርግ እንግዲህ ብዙ ሀሳቦች አሉ ማለት ነው። እንግዲህ የተለያዩ መልእክቶችን ለማላክ ሊሆን ይችላል። የተለያዩ መልእክቶችን ለማስተላለፍ የተለያዩ ሀሳቦችን ለመናገር እንግዲህ። ለሰው ስልክ እንደውላለን ማለት ነው። እንግዲህ ለሰው ስልክ ስንደውል የተለያዩ መልእክቶችን ለመናገር የተለያዩ መልእክቶችን ለማድረግ ነው ማለት ነው። ስለዚህ የጥሪ ጥቅሙ ምንድነው? የሚለውን ስናኝ እንግዲህ የጥቅሙ የተለያዩ ጥቅሞች ሊኖሩ ይችላሉ። ቀን እዛ ውስጥ እንግዲህ አንዱና ዋናው ምንድነው? የተለያዩ መልእክቶቼን ወይም ደግሞ የተለያዩ መልእክቶችን ለማድረስ ነው እንግዲህ። በስራ ደረጃ ላይ ያለን የተለያየ መልእክት ሊኖር ይችላል። ማለትም የተለያየ ከሱቅ እቃ መምጣት እንችላለን። የተለያዩ ሰዎች እንግዲህ ልንልክ እንችላለን። የዛን ጊዜ እንግዲህ የረሳነው እቃ ካለው ወይም ደግሞ የረሳነው ነገር ካለ እነዛን ነገሮች ለማስታወስ ወይም ደግሞ ዝርዝር ሁኔታውን ለመናገር። በስልክ ደውለን እንግዲህ ጥሪምን አድርገን ልንናገር እንችላለን ማለት ነው። ስለዚህ ጥሪዎችን በስራ ላይ በብዛት እናደርጋለን። እነዛን በብዛት ስናደርጋቸው እንግዲህ ብዙ ተግባራት አሉት። እነዛን በጥሪ ሂደቶች ላይ እንግዲህ እነዛን ጥሪዎችን እናደርጋለን ማለት ነው። እንግዲህ እነዛን ነገር ስናደርግ የተለያዩ መረጃዎችን ልንሰጥ እንችላለን። እንግዲህ ጥሪ እናደርግና እነዛን ጥሪዎች ካደረግን በኋላ የተለያዩ መረጃዎችን በመስጠት የተለያዩ ሀሳቦችን በመናገር የተለያዩ ሁነታዎችን በማስረዳት እንግዲህ እንዴት እንደሚሰሩ ስራውን እንዴት ስራውን እንደሚተገብሩ ስራውን ምን ምን እንደሚያስፈልጉ? ቁጥር ስራው ምን ምን መደረግ እንዳለበት ለስራው ምን ምን ሀላፊነቶች እንዳሉበት። የምንናገርበት እንግዲህ አንዱ የጥሪ መልእክት ነው ማለት ነው። ስለዚህ ለተለያዩ ሰዎች ጥሪ በማድረግ ለምን ለምሳሌ። ከአለቃ ከአለቆቻችን ጋር ጥሪ እናድርግና ምን መስራት እንዳለብን የምጠይቅበት ምን መተግበር እንዳለብን በየትኛው ሰዓት ማለቅ እንዳለበት መቼህ መተግበር እንዳለብን ለምን መተግበር እንዳለብን ምን መተግበር እንዳለብን የሚሉትን ግሪፕ እነዚህ አለቆቻችንን ደውለን ወይም ደግሞ ጥሪ አድርገን የምንጠይቅበት አንዱ መንገድ ነው ማለት ነው። ከዛ በተጨማሪ ደግሞ እኛም ደግሞ ከስራችን ላሉ ሰዎች። ትእዛዝ የምንሰጥበት ይሄንን አድርጉ ይሄንን እንዳታደርጉ በዚህ ሰዓት ማለቅ አለበት። በዚህ ሰዓት መጠናቀቅ አለበት። እያልን እንግዲህ የተለያዩ ትእዛዛትን የምናዝበት እንግዲህ አንዱ የጥሪ በማድረግ ነው ማለት ነው። ስለዚህ ጥሪ በማድረግ የተለያዩ ጉዳዮችን ማስፈጸም እንችላለን። የተለያዩ ነገሮችን ማድረግ እንችላለን ማለት ነው። ከዛም አልፎ ደግሞ ወደ ቤተሰብ በመደወል እንግዲህ ወይም ደግሞ ወደ ቤተሰቦቻችን ጥሪ በማድረግ ወደ ቤተሰቦቻችን የተለያዩ ጥሪዎችን በማቅረብ ሰላምታን መጠየቅ ሰላምታን ማቅረብ ይቻላል ማለት ነው። ለምሳሌ ለቤተሰቦቼ ደውዬ ወይም ደግሞ ጥሪ አድርጌ ሰላምታቸውን እንዴት እንደዋሉ እንዴት እንደሰነበቱ እንዴት እንደከረሙ ወይም ደግሞ ምን እንደሚያስፈልጋቸው ከወደ ቤት ስመለስ ይዤላቸው ልመጣ የምችለው ነገር ምን እንደሆነ? የተለያዩ ነገሮችን እንግዲህ እጠይቃለሁ ማለት ነው። ስለእነርሱ ጤንነት ስለእነርሱ የሀገር ሁኔታ የተለያየ ቦታ ካለን ስለ አየር ፀባዩ ስለ ተለያዩ ጉዳዮች ስለ ስራቸው ስለ ትምህርታቸው እጠይቃቸዋለሁ ማለት ነው። ስለዚህ በስራ ስንት ጥሪ ታደርጋለህ? ለሚለው ጥያቄ ብዙ ጥሪዎችን ላደርግ እችላለሁ። ለምሳሌ እንግዲህ ለጓደኞቼ ለጓደኞቼ ልደውል እችላለሁ። ለጓደኞቼ የት እንደምንገናኝ የት እንደምንሆን የት እንደምናሳልፍ። ደውዬ ልነግራቸው እችላለሁ። ለአለቃዬ ልደውል እችላለሁ ለአለቃዬ ደውዬ ምን መስራት እንዳለብኝ ምን ማድረግ እንዳለብኝ እጠይቀዋለሁ። ከዛ ባለፈ ደግሞ ለጓደኞቼ ወይም ደግሞ ለስራ ባልደረቦቼ ወይም ደግሞ ለስራ ጓደኞቼ ወይም ደግሞ ከእኔ በታች ለሚሰሩ ሰዎች ደግሞ የተለያዩ ትዕዛዞችን ለማዘዝ እደውላለሁ ማለት ነው። ከዛ ባለፈ ደግሞ ለደንበኞቼ ደንበኞቼ እነርሱ ሊደውሉልኝ ይችላሉ። የተለያዩ የተቀየሩ ነገሮች ካሉ የተሻሻሉ ነገሮች ካሉ የማሳውቃቸው የሆናል ማለት ነው። ስለዚህ እነዛን ነገሮችን ለማድረግ እነዛን ነገሮችን ለመተግበር እንግዲህ ምን ያስፈልጋል ቢባል እንግዲህ ጥሪ ማድረግ ያስፈልጋል ማለት ነው። ስለዚህ በስራ ስንት ጥሪ ታደርጋለህ

እሺ አመራር ሚና አለ ሆይ የሚል ጥያቄ ነው የደረሰኝ እንግዲህ አመራር ሚና ማለት ምን ማለት ነው? የሚሉትን በመጀመሪያ ለማየት እንሞክራለን እንግዲህ የአመራር ሚና ማለት እንግዲህ የተለያዩ ሀሳቦችን የተለያዩ ነገሮችን የተለያዩ ሰዎችን እንግዲህ የመምራት ችሎታ ማለት ነው። እንግዲህ የተለያዩ ሰዎች መመራት ይፈልጋሉ የተለያዩ ሰዎች እንግዲህ መመራት ያስፈልጋቸዋል ለምሳሌ እንግዲህ በድርጅት ውስጥ ሰምተው የተለያዩ ሰዎች ይኖራሉ የተለያዩ ሀሳቦችን በማቅረብ የተለያዩ ሀሳቦችን በማመሳሰል የተለያዩ ሀሳቦችን በማውረድና በማውጣት እንግዲህ ከሰዎችን መምራት ሰዎችን ወደተሻለ ሁኔታ መውሰድ እንግዲህ አንድ መማ መመ የመምራት የአመራር ሚና ነው ማለት ነው። ስለዚህ የአመራር ሚና አለ ሆይ ለሚለው ጥያቄ እንግዲህ አዎ የአመራር ሚና አለኝ የአመራር ሚና ለምን ይጠቅማል? የአመራር ሚና መቼ እንጠቀመዋለን? የአመራር ሚና ምንድነው አገልግሎቱ? የሚሉትን እንግዲህ ለማየት እንሞክራለን እንግዲህ የአመራር ሚና ማለት እንግዲህ የተለያዩ ሰዎችን የተለያዩ የተለያዩ ነገሮችን እንግዲህ የመምራት ችሎታ ወይም ደግሞ የተለያዩ ሰዎችን የም የም የመግፋት ወይም ደግሞ የመርዳት ወይም ደግሞ የማስተ የማሰራት ችሎታ ነው ማለት ነው። ስለዚህ የአመራር ችሎታ አለ ማለት እንግዲህ ሌሎችን መመም ሌሎችን መርን መግፋት ወይም ደግሞ መርዳት ትችላለህ ማለት ነው ስለዚህ ሌሎችን የማሰራት ችሎታ ሌሎችን የመደገፍ ችሎታ ሌሎችን የማበረታታት ችሎታ ሌሎችን የማጠንከር ችሎታ ሌሎችን የማነሳሳት ችሎታ ሌሎችን የማነሳሳት ወይም ደግሞ ሌሎችን የም የ ችሎታቸውን እንዲያወጡ የማሰልጠን ችሎታ ሊኖረን ይገባል ማለት ነው። ስለዚህ አማራር ሚና አለ ወይ? ለሚለው ጥያቄ አዎ አመራር ሚና አለኝ። ለዛውም ደግሞ አመራር ሚና ማለት እንግዲህ የተለያዩ ጥቅሞች አሉበት የተለያዩ ጥቅማ ጥቅሞችን የምቀበልበት ከዛም አልፎ ደግሞ የተለያዩ ነገሮችን የማገኝበት የተለያዩ ነገሮችን የማስተውልበት እንግዲህ አንደኛው መንገድ ነው። ማለት ነው ስለዚህ የአመራር ሚና አለህ ወይ? ለሚለው ጥያቄ አው አለኝ እንግዲህ የተለያዩ ጥቅሞች አሉት ማለት ነው። ስለዚህ አመራር ከሆንን እንግዲህ የተለያዩ ጥቅሞች አሉ ለምሳሌ አይ ደሞዛችን ከፍተኛ ነው። እንግዲህ ደሞዛችን ከፍተኛ ከሆነ የተለያዩ ሀላፊነቶች አሉብን ማለት ነው። ስለዚህ ደሞዛችን ከፍተኛ ነው ያን ደሞዛችን እንግዲህ ለቤተሰባችን ለማኖሪያ ወይም ደግሞ ለተሻለ ህይወት አንጠቀምበታለን ማለት ነው። ከዛ በተጨማሪ እንግዲህ የአመራር ሚና ካለኝ ወይም ደግሞ የአመራር ችሎታ ካለኝ ለወደፊቱ እንግዲህ ምን? አመጣለሁ ማለት ነው ቤተሰቦቼ ላይ የተሻለ ህይወትን አመጣላችኋለሁ ማለት ነው። ምክንያቱም የተሻለ የስራ እድል ላገኝ ስለምችል የተሻለ የስራ እድል ላገኝ ስለምችል የተሻለ እድገት ላገኝ ስለምችል ሰዎችን ስመራ ሰዎችን ሳስተዳድር ሰዎችን ስገዛ እንግዲህ ያን ነገር ላገኝ እችላለሁ ማለት ነው። ስለዚህ አመራር ሚና አለ ወይ? ለሚለው ጥያቄ አዎ አለኝ ምክንያቱም ሰዎችን የማስረዳት ሰዎችን የማገዝ ሰዎችን የማበረታታት ሰዎችን የማስረዳት ሰዎችን የመ የመገፋፋት እንግዲህ ችሎታ አለኝ ማለት ነው። እንግዲህ ሰዎችን የማስረዳት ችሎታ ማለት እንግዲህ ሰዎችን እንዴት እንደሚሰሩት እንዴት እንደሚተገብሩት እንዴት እንደሚያደርጉት ድርጅት ውስጥ ሊሆን ይችላል የተለያዩ ቦታዎች እንግዲህ እንዴት ስራዎችን መስራት እንዳለባቸው የምነግራቸው ወይም ደግሞ የማስረዳቸው ይሆናል ማለት ነው። ስለዚህ የአመራር ሚና ማለት ሰዎችን የማስረዳት ችሎታ ሊኖረን ይገባል። ሰዎችን የመገፋፋት ሰዎችን የማነሳሳት ችሎታ ስራዎችን እንዲሰሩ ሰዎችን እንዲያበረ ሰዎችን እንዲሰሩ የማበረታታት ችሎታ ማለት ነው ስለዚህ ስራዎችን በአግባቡ እንዲሰሩ ሰዎችን በአግባቡ እንዲሰሩ ለማድረግ እንግዲህ ሰዎችን የማበረታታት ሰዎችን የማነሳሳት ሽሎታ ሊኖረኝ ይገባል ማለት ነው። ስለዚህ አመራር ሚና አለ ወይ? ለሚለው ጥያቄ አዎ አለኝ ምክንያቱም ሰዎችን የማበረታታ ሰዎችን የማነሳሳት ሰዎችን የማገዝ እና የመደገፍ ችሎታ ስላለኝ ከዚህ በፊትም ሰርቼበት ስለማውቅ ከዚህ በፊትም ተጠቅሜበት ስለማቅ እንግዲህ ለኔ አይከብደኝም ማለት ነው። ስለዚህ አመራር ሚና አለ ወይ? ለሚለው ጥያቄ አው አለኝ ምክንያቱም ብዙ ጊዜ ሰርቼበት ስለማውቅ ብዙ ጊዜ አድርጌው ስለማውቅ ብዙ ጊዜ ተጠቅሜበት ስለማውቅ እንግዲህ በዛ ረድፍ በዛ ስራ ወይም በደንብ በዛ ሁኔታ ላይ እንግዲህ እጠቀምበታለሁ ማለት ነው። ስለዚህ የአመራር ሚና አለ ወይ? የሚለው ጥያቄ አው አለኝ ምክንያቱም በዛ ዘርፈ በመስራቴ ብዙ ጥቅሞችን የማገኝበት ብዙ ተግባራትን የማነሳበት ብዙ ሀሳቦችን የማደርግበት ሁኔታ ስለሆነ ስለዚህ ያንን ስለምትጠቀምበት እንግዲህ የአመራር ሚና አለኝ ብዬ አስባለሁ ማለት ነው። ስለዚህ የአመራር ሚና መኖሩ እንግዲህ የተለያዩ የደሞዝ ጭማሪዎችን እንዳገኝ የተለያዩ የእውቀቶችን እንድገበይ የተለያዩ ወደፊትም ልሰራቸው የሚችሉ ስራዎችን የሚያበረታታኝ ነውና እንግዲህ የአመራር ችሎታ ሊኖረኝ ማንኛውም ሰውም ሊኖረው ይገባል ማለት ነው። ስለዚህ የአመራርጰችሎታ ጥቅም አለው ያን ጥቅም

እሺ ማዕድን ትጠቀማለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ማዕድን ማለት ምን ማለት ነው? ማዕድን ለምን ይጠቅማል? ማዕድን መጠቀምን እንግዲህ ለምን ያስፈልጋል የሚሉትን እንግዲህ ለማየት እንሞክራለን። እንግዲህ ማዕድን ማለት እንግዲህ የተለያዩ መሬት ውስጥ ያሉ ማዕድናት የሚባሉ እንግዲህ ንጥረ ነገሮች ሊሆኑ ይችላሉ የተለያዩ ክቡር ድንጋዮች ሊሆኑ ይችላሉ የተለያዩ ወርቆች የተለያዩ የተለያዩ ዳይመንዶች የተለያዩ አልማዞች ወይም ደግሞ የተለያዩ ነገሮችን እንግዲህ ማዕድን ልንላቸው ነው የምንችላለን ማለት ነው። እንግዲህ እነዚህ ማዕድኖች እነዚህን ማዕድኖች እንግዲህ ለተለያየ ነገር ለተለያየ አላማ ልንጠቀምባቸው እንችላለን ማለት ነው። እንግዲህ ማዕድን የሚባሉት ነገሮች አልማዝ ሊሆን ይችላል ወርቅ ሊሆን ይችላል መዳብ ሊሆን ይችላል የተለያዩ ብር ሊሆን ይችላል የተለያየ ነገር እንግዲህ ለማዕድን የሚባሉ ነገሮች አሉ ማለት ነው። እንግዲህ እነዛ ማዕድኖችን ለተለያየ አላማ ልንጠቀምባቸው እንችላለን ማለት ነው። እንግዲህ የተለያየ ወርቆችን በማንጠር የተለያየ ወርቆችን በማቅለጥ እንቅልፍ የተለያዩ ጌጣ ጌጦችን ለመስራት የተለያዩ ጌጣ ጌጦችን ለምሳሌ የአንገል ሃብሎችን ሊሆን ይችላል ወይም ደግሞ የእጅ ወርቆችን ሊሆን ይችላል ወይም ደግሞ ሰአቶችን ሊሆን ይችላል ወይም ደግሞ የጆሮ ጌጦችን ሊሆን የተለያዩ ነገሮችን የምንጠቀምበት የተለያዩ ነገሮችን የምናደርግበት ሁኔታ ነው ማለት ነው። ስለዚህ ማዕድን ትጠቀማለህ ወይ ለሚለው ጥያቄ? አዎ ማዕድን እጠቀማለሁ። ማዕድን እንግዲህ ለምን እጠቀማለሁ ማዕድን መጠቀም ምንድነው? ጥቅሞ ማዕድን መጠቀምስ ምን ጉዳት አለው? የሚሉትን እንግዲህ ለማየት እንሞክራለን ማለት ነው። ስለዚህ ማድን እንግዲህ የተለያዩ ጥቅሞች ይኖሩታል የተለያዩ ሀሳቦችን ያዘ የተለያዩ ነገሮችን ያዘ ጥቅም ያለው ብዙ ነገርን ማስተባበር የሚችል ማሳካት የሚችል አንድ ሀሳብ ነው ማለት ነው። ስለዚህ ማዕድን ትጠቀማለህ ለሚለው ጥያቄ? እንግዲህ አዎ እጠቀማለሁ። ምክንያቱም ማዕድን በጣም ውዶች ናቸው። በጣም ካገኘናቸው ላይ ህይወታችንን የሚቀይሩ ነገሮች ናቸው እንግዲህ እነዛም ማዓድኖች እንግዲህ በተለያየ መልኩ ልንጠቀምባቸው እንችላለን ማለት ነው። ስለዚህ አንደኛ እንግዲህ የተለያዩ ጌጣ ጌጦችን ለመስራት የተያዩ ውበት አዘል ነገሮችን ለምሳሌ ልብሶች ላይ ያሉ ጌጤ ጌጦችን ሊሆን ይችላል ወይም ደግሞ የተለያዩ ውበቶችን ለማድረግ ወይም ደግሞ የተለያዩ ፖሎችን ለመስራት ሌሆን ይችላል የተለያዩ መምራቶችን ለመስራት ልን ጠቀምበት የምንችለው እንግዲህ አንዱ ማዕድ ነው ማለት ነው። ስለዚህ ይሄን ነገር በብዙ መንገድ ልንጠቀምበት እንችላለን ማለት ነው። ስለዚህ ማዕድን ብዙ ጥቅሞች አሉት። ከነዛ ውስጥ እንግዲህ አንደኛ ማስታወትን እንሰራበታለን ሁለተኛ ደግሞ ጌጣ ጌጦችን እንሰራበታለን ከዛም አልፎ ደግሞ ልንሸታጠውም እንችላለን እንግዲህ ከጌጣ ጌጥ መስሪያነት አልፎ እንግዲህ እነዛም ማዓድኖች አውጥተን እነዛም መዓድኖች ቆፍረን አውጥተን ለመሸጥ ወይም ደግሞ ልንሸጣቸው እንችላለን ማለት ነው። እንግዲህ እነዛን ነገሮች ስንሸጣቸው እነዛን ነገሮች ስን ስንሸጣቸው ገንዘብ እናገኛለን ማለት ነው። እነዛ ያገኘነውን ገንዘብ ደግሞ በተለያየ መልኩ ለተለያየ ጥበቃ እናውለዋለሁ ማለት ነው። ስለዚህ ገንዘብን በማድረግ ገንዘብን በማጠራቀም የወደፊት ህይወታችንን ማበልጸግ ወይም ደግሞ የወደፊት ህይወታችንን ማሳካት እንችላለን ማለት ነው። ስለዚህ ገንዘብን በመስራት ገንዘብን በማጠራቀም ገንዘብን በመሰብሰብ እንግዲህ ብዙ ጥቅሞች እናገኛለን ማለት ነው። ስለዚህ ማዕድን ትጠቀማለህ ወይ ለሚለው ጥያቄ? አዎ ማዕድን እጠቀማለሁ። እንግዲህ ማዕድናትን ለብዙ ነገር እጠቀምበታለሁ ማለት ነው። ስለዚህም እነዛ ማዕድናትን እነዛ ሁኔታዎችን እንግዲህ በመጠቀም ለብዙ ሰዎች ጌጣጌጦችን ለመስራት ለተለያዩ ነዳጅ ሊሆን ይችላል እንግዲህ ነዳጅ አንድ ማድም ነው እንግዲህ ለተለያዩ መኪናዎችን ነዳጅነት የምንጠቀመው እንግዲህ አንዱ ለጋዝነት የምንጠቀመው አንዱን መሳሪያ ነው ማለት ነው። ስለዚህ የተለያዩን ነዳጆችን ከመሬት ላይ ተቋፍረው የሚያወጡ ነገሮችን ወርቆች ሊሆኑ ይችላሉ ወርቆች እንግዲህ ለተለያዩ ጌጣ ጌጦች የሚውሉ ለተለያዩ ሀብል ሊሆን ይችላል ለተለያየ ከወርቅ የሚሰሩ ነገሮች ሁሉ እንግዲህ የምንጠቀምበት አንዱ ማዕድን ነው ማለት ነው። ስለዚህ ሲሊቨሮች ሊሆን ይችላል የተለያዩ ነገሮች እንግዲህ በውድድር ወቅት ልንሸልማቸው የምንገባል ሰዎች እንግዲህ በስጦታ መልክ ልንሰጣቸው የምንችላቸው ነገሮች እንግዲህ ማዕድናት ይባላሉ ማለት ነው። ስለዚህ እነዛ ማዕድናት ውድ የሆኑ ነገር ግን መሬት ውስጥ የሚገኘው በአንድ ጊዜም አይገኘው ነገር ግን ብዙ በቆፈራና በትግል የሚገኙ ናቸው ማለት ነው። ስለዚህ እነዛም ማዕድናት በእንክብካቤና በጥንቃቄ ልንዛቸው ይገባናል ማለት ነው። ምክንያቱም እነዛ ማዕድናት የሚያልቁና የሚጠፉ ስለሆኑ በአግባቡ የማንጠቀምባቸው ከሆነ በአግባቡ የማንዛቸው ከሆነ ያልቃሉ ማለት ነው። ስለዚህ እነዛ ነገሮች እንዳያቁብን ሀገራችን ተመልሰው ወደ ድህነት እንዳትገባ እነዛን ነገሮች በጥንቃቄ ልንጠቀምባቸው ይገባል ብዬ አስባለሁ። ስለዚህ ማዕድን ትጠቀማለህ ወይ ለሚለው ጥያቄ? አዎ ማዕድናትን እጠቀማለሁ የሚለው

እሺ ለምን ያህል ጊዜ በዚህ ስራ ሰርተሃል የሚል ጥያቄ ደርሶኛል። እንግዲህ እኔ በኦንላይን ስራ ወይም ደግሞ በዚህ ስራ ብዙ ጊዜ ሰርቻለሁ። ማለትም የተለያዩ ስራዎችን ስሰራ እንግዲህ ለምን ያህል ጊዜ በዚህ ስራ ሰርተሃል ማለት ምን ማለት ነው? የተለያዩ ጥያቄዎችን እንግዲህ እያነሳን እየመለስን እንግዲህ እንወያያለን ማለት ነው። ስለዚህ የተለያየ በዚህ ስራ ምን ያህል ሰርተሃል የሚለው ጥያቄ እንግዲህ በዚህ ስራ ብዙ ስራዎችን ሰርቻለሁ። በዚህ ስራ ማት ስራዎችን ሰርቻለሁ ማለት ነው። እንግዲህ ይሄ ስራ በዚህ ስራ ላይ ብዙ ጊዜን ያባከንኩበት ብዙ የእውቀቴን የተጠቀምኩበት ብዙ ጊዜን ያባከንኩበት ስራ ነው ማለት ነው። ስለዚህ ይሄን ስራ ስራው ብዙ ጥቅሞችን አገኛለሁ ብዙ ወደፊት ሊጠቅመኝ የሚጭቡ ነገሮችን አገኝበታለሁ ብዙ ማርበታለሁ ብዙ አውቅበታለሁ ብዬ የሰራሁት ነገር ነው። እና በዚህ ስራ ብዙ አመታትን አሳልፌያለሁ ማለት ነው። እንግዲህ ይሄን ስራ ስሰራ በጣም የተለያዩ መጀመሪያ ይሄን ስራ ከመስራቴ በፊት የተለያዩ እውቀቶቼን ሸምቼ የተለያዩ እውቀቶችን ገዝቼ የተለያዩ እውቀቶችን አበልጸጌ ወይም ደግሞ ተምሬ ለዚህ በቅቻለሁ ማለት ነው። ስለዚህ ይሄን ስራ ከመስራት በፊት የተለያዩ ኮርሶችን ማለትም የተለያዩ ትምህርቶችን አንብቤ የተለያዩ ትምህርቶችን ተምሬ ነው እዚህ ስልጠናዎችን ከሰለጠንኩ በኋላ ወደዚህ ስራ ልገባ የቻልኩት ማለት ነው። ስለዚህ ይሄ ስራ በጣም አዋጭ እንደሆነ በማወቄ የስራ በጣም ጥሩ እንደሆነ በማወቄ ወይም ደግሞ ይሄን ስራ ትክክለኛና እውነተኛ እንደሆኑ እንደሆነ በማወቄ ይሄን ስራ ለመስራት አቅጄና ወስኜ ወደዚህ ስራ ገብቻለሁ ማለት ነው። እንግዲህ በዚህ ስራ ላይ ብዙ ወጪ ሊያስወጣኝ የሚችል ነገር ሊኖር ይችላል። በዚህ ስራ ላይ ብዙ ኪሳራዎችን ልከስር እችላለሁ። በዚህ ስራ ላይ ብዙ ነገሮችን ላጣ እችላለሁ። ነገር ግን ስራው እውነተኛና እውነተኛ መሆኑን አውቄ ይሄንን ስራ ለመስራት ይሄንን ስራ ለመተግበር እንግዲህ ቆርጭ ተነስቻለሁ ማለት ነው። ስለዚህ ይሄንን ስስራ ስሰራ ይሄንን ስራ ሳከናውን ብዙ ጊዜዬን አበክናለሁ ብዙ ጊዜዬን አውጥቼ ብዙ ጊዜዬን ሰውቼ ነው የምሰራው ማለት ነው። ስለዚህ ይሄን ስራ የምሰራበት ምክንያት ከፍያዎችን ለማግኘት የተለያዩ ገንዘቦችን ለማግኘት ማለት ነው። እንግዲህ እኔ ገንዘብ ይቸግረኛል። ጊዜ ግን አለኝ እኔ ገንዘብ ይቸግረኛል ነገር ግን እሳት አለኝ ማለት ነው። እንግዲህ ሰአቴን በገንዘብ መቀየር እፈልጋለሁ ማለት ነው። ስለዚህ ሰአቴን በገንዘብ ለመቀየር እንግዲህ ይሄንን ስራ እየሰራሁ እገኛለሁ ማለት ነው። ስለዚህ ለምን ያህል ጊዜ በዚህ ስራ ሰርተሃል? ለሚለው ጥያቄ እንግዲህ እስከ ሶስት አራት አመት በዚህ ስራ ስራ ቆይቻለሁ ማለት ነው። ስለዚህ የኦንላይን ስራዎችን ወይም ደግሞ የተለያዩ ስራዎችን በዚህ እየሰራሁ ቆይቻለሁ ማለት ነው። ስለዚህ በዚህ መስራቴ ምንድነው? የሚጠቅመኝ የሚለውን ስናይ ደግሞ በዚህ መስራት እንግዲህ የተለያየው ጥቅሞችን ሊያመጣልኝ ይችላል። አንደኛ የንግግር ክሎቴን የሚያስተካክልበት ወይም ደግሞ የንግግር ችሎታዬን የማዳብርበት የንግግር አካሄዴን የማስተካክልበት እንግዲህ አንደኛና ዋነኛ ተማራጭ ማውራት ስለሆነ እንግዲህ እኔ ደግሞ እዚህ ላይ መጥቼ እየዋራሁ ነው ማለት ነው። ስለዚህ የንግግር ችሮታዬን እንዳዳብር የንግግር ችሮታዬን እንደ አበለፀግ ኔቲቭ ተናጋሪ እንደሆነ ወይም ደግሞ በጣም ጥሩ ተናጋሪ ለመሆን ይሄ እንደሚያስፈልገኝ ስላወቅኩኝ ይሄን ስራ እየሰራሁኝ ያለው ማለት ነው። ስለዚህ ይሄን ስራ በመስራቴ በጣም ደስተኛ ነኝ። ይሄን ስራ በመስራቴ በጣም ደስ የሚለኝ ነገር ነው ማለት ነው። ስለዚህ አንደኛ ገንዘብ አገኝበታለሁ። ምክንያቱም በዚህ ስራ ላይ ገንዘብ ይገኛል። ስለዚህ የተለያዩ ገንዘቦችን ለመስራት የተለያዩ ስራዎችን ለማቀናወን ወይም ደግሞ የተለያዩ ብሮችን ለመስራት ይሄን ስራ ስራ አለው ማለት ነው። ከዛ በተጨማሪ እንግዲህ ህይወቴን ለመቀየር ህይወቴን ወደፊት ለህይወቴ የተሻለ ነገር ለማምጣት ወደፊት ለህይወቴ የተሻለ ማህበረሰብ ወይም ደግሞ ቤተሰብን ለመፍጠር የተሻለ ሀገር ለመሆን የተሻለ መኪና ለመንዳት የተሻለ ቤት ለመኖር አሁን መስራት ጠንክሬ መስራት ይኖርብኛል ማለት ነው። ስለዚህ እዚህ ላይ አሁን እኔ ጠንቅሬ እየሰራሁ ነው ማለት ነው። ስለዚህ የተሻለ እውቀትን ለማግኘት የተሻለ ገንዘብን ለማግኘት እሰራበታለሁ ማለት ነው። ከዛ በተጨማሪ እንግዲህ የንግግር ክሮቴና አዳብርበታለሁ ብያለሁ። ከዛ በተጨማሪ እንግዲህ ስለ ማህበራዊ ሚዲያ ያለኝ እውቀት እንዲሰፋ በማህበራዊ ሚዲያ ገንዘብ መስራት እንደሚቻል በተለያዩ ድረ ገጾች ወይም ዌብሳይቶች በተለያዩ በተለያዩ ነገሮች እንግዲህ ገንዘብ መስራት እንደምችል ቁጭ ብዬ ቤቴ ውስጥ ወይም ደግሞ በማብራት ብቻ ገንዘብ መስራት እንደመችል እንግዲህ አውቄበታለሁ ማለት ነው። ስለዚህ ለምን ያህል ጊዜ በጊዜ ስራ ሰርተሃል? የሚለው ጥያቄ ብዙ አመታትን የለፈውበት ብዙ አመታትን የሰራሁበት ስራ ነው ለማለት።

ምን አይነት ጥቅማ ጥቅሞች አሉ የሚል ጥያቄ ደርሶኛል። እንግዲህ ይሄን ጥያቄ ከብዙ አይነት አንፃር ለማየት እንሞክራለን። እንግዲህ ጥቅማ ጥቅም ማለት ማለት ነው። ጥቅማ ጥቅሞች ለምን ይጠቅማሉ ጥቅማ ጥቅም? ማለትስ ምን ማለት ነው ሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ የጥቅማ ጥቅሞች ማለት የተለያዩ ገቢዎች ወይም ደግሞ የተለያዩ ላንተ የሚጠቅሙ ነገሮችን ምን የምታገኝበት መንገድ ምን አለ ወይም ደግሞ የተለያዩ ጥቅማ ጥቅሞች ሊኖሩ ይችላሉ። እንግዲህ የጥቅማ ጥቅም ማለት ላንተ የሚጠቅም ነገር ወይም ደግሞ የምታገኘው ነገር ላንተ የምትፈልገው ነገር ማለት ነው። ስለዚህ ያን ነገር የምታገኝበት መንገድ ምን አለ የሚል ጥያቄ ነው። እንግዲህ ይሄ ማለት እንግዲህ የተለያዩ ጥቅማ ጥቅሞች ሊኖሩ ይችላሉ። ከነዛ ውስጥ እንግዲህ ምን ሊኖሩ ይችላል? የደሞዝ ጭማሪ ሊኖር ይችላል ማለት ነው። እንግዲህ አንደኛው ጥቅማ ጥቅም ሊባል የሚችለው እንግዲህ ጠንክረን ስንሰራ ወይም ደግሞ በርትተን ስንሰራ ወይም ደግሞ በትምህርት ደረጃችን ከፍ ስንል ወይም ደግሞ የስራው ልምዳችንን ሲጨምር እንግዲህ የደሞዝ ነገር የደሞዝ መጠን ከፍ ሊችል ማለት ነው። ስለዚህ አንዱ ጥቅማ ጥቅም የሚባለው የደሞዝ መጨመር ነው ማለት ነው። ስለዚህ የደሞዝ ጭማሪ ካለን የደሞዝ ጭማሪ የሚኖረን ከሆነ አንዱ ጥቅማ ጥቅም ነው ማለት ነው። ከዛ በተጨማሪ እንግዲህ ጥቅማ ጥቅም ሊባል የሚችለው እንግዲህ አንደኛ የስራ እድገት ነው። የስራ እድገት እንግዲህ ከስራ አንፃር አይቶ ከስራ ችሎታ ከትምህርት አንፃር የተለያዩ ነገሮችን ከተመዛዘነ በኋላ ለስራው በቁ ስትሆን ለስራው እንግዲህ ወደ ሌላ ስራ ወይም ደግሞ ከፍ ያለ ስራ የተሻለ ስራ የተሻለ ደሞዝ ያለው የተሻለ ስራ ወደ ተሻለ ቦታ ትላካለህ ማለት ነው። ስለዚህ ያንን የምታገኝበት መንገድ እንግዲህ አንዱ ጥቅማ ጥቅም ነው ማለት ነው። ስለዚህ ጥቅማ ጥቅም ማለት እንግዲህ ምን አይነት ጥቅማ ጥቅሞች አሉ ለሚለው ጥያቄ እንግዲህ ብዙ አይነት ጥቅማ ጥቅሞች ሊኖሩ ይችላሉ። የመጀመሪያው የደሞዝ ጭማሪ ሊሆን ይችላል ከዛ በተጨማሪ የስራ እድገት ሊሆን ይችላል ማለት ነው። እንግዲህ ሌላ ደግሞ አለ። ከተቻለ ከደሞዝ ባይጨመርም ወደ ተሻለ ቦታ ወደ ምቹ ቦታ የምትሄደው ከሆነ ደግሞ ይህም አንድ ጥቅማ ጥቅም ነው ማለት ነው። ስለዚህ የተለያዩ ጥቅማ ጥቅሞች አሉ እነሱን እንዘረዝራለን ማለት ነው። እንግዲህ የተለያዩ ደሞዝ ጭማሪዎች የተለያዩ የስራ እድገቶች ሊኖሩ ይችላሉ። ከዛ በተጨማሪ ደግሞ ከዛም አልፎ ደግሞ ጥቅማ ጥቅሞች ብዙ ናቸው። እነዛ ጥቅማ ጥቅሞች ምንድን ናቸው? ብንባል እንግዲህ የተለያዩ ነገሮች ሊኖሩ ይችላሉ። ከነዛ ውስጥ እንግዲህ የትራስፖርት ሊከፈልልን ይችላል ማለት ነው። እንግዲህ አካባቢያችን ለስራው ቦታ ሩቅ ከሆነ ወይም ደግሞ ለስራ ቦታ ማይች ከሆነ የትራንስፖርት ሊከልልን ይገባል ማለት ነው። ስለዚህ የምንጓጓዝበትን የሚከፍልልን የሚከፍልልን ከሆነ አንድ ጥቅማ ጥቅም ነው ማለት ነው። ስለዚህ እንደዚህ ልናደርግ የምንችለው ይሆናል ማለት ነው። ከዛ ደግሞ ወደ ገጠር ወይም ደግሞ በረሃ ወደሆነ አካባቢ ስንሄድ ደግሞ በቦታው በቦታው አማካኝነት የተለያዩ ጥቅማ ጥቅሞችን ወይም ደግሞ በቦታው ምቹ አለመሆንነት የተነሳ የተለያዩ ጥቅማ ጥቅችን ልናገኝ እንችላለን ማለት ነው። እንግዲህ የተሻለ ሰው ወደሌለበት ወይም ደግሞ ወይ የተሻለ ቦታ ወዳልሆነ ወደ ወደማይጠቅም ቦታ ወይ ደግሞ ወደማይሆን ወደገጠር ሊሆን ይችላል ወደ በረሃ ሊሆን ይችላል ህመም ያለበት ሊሆን ይችላል ወደ ተለያዩ ቦታዎች ስንሄድ እንግዲህ የተለያዩ ጥቅማ ጥቅሞችን እናገኛለን ማለት ነው። ከእነዚህም ውስጥ ምንድነው ገንዘብ ልናገኝ እንችላለን የተለያዩ ደጎማዎችን እናገኛለን ማለት ነው። ስለዚህ እነሱን ለማግኘት እናገኛለን ማለት ነው። አንዱ የጥቅማ ጥቅም ክፍል ማለት ነው። ከዛ በተጨማሪ እንግዲህ ጥቅማ ጥቅሞች ምንድን ናቸው? ብንባል እንግዲህ ይሄ በጤና በጤና ዘርፍ እንግዲህ የምንታመም ከሆነ ወይም ደግሞ የህክምና ሊከፈልልን ይገባል ማለት ነው። እንግዲህ ይሄም የጥቅማ ጥቅሞች አንዱ ክፍል ነው። እንግዲህ ለታመሙ ሰዎች የህክምና የሚከፍል ድርጅት አለ ማለት ነው። ያ እንግዲህ አንዱ ጥቅማ ጥቅም ነው። ከዛ በተጨማሪ እንግዲህ የምን ጥቅማ ጥቅሞች አሉ? ቢባል እንግዲህ የቤት ክራይ ወይም ደግሞ የቤት ክራይን የሚከፍልልን ወይም ደግሞ የቤት ክራይን ቤትን የሚገዛልን የመግዛት ጥቅማ ጥቅም አለ ማለት ነው። እንግዲህ ድርጅቱ ትልቅ ከሆነ ቤት እንደሌለን ካወቀ ያንን ቤት ሊገዛልን ይችላል ማለት ነው። ስለዚህ ቤት አከራይቶ ሊሰጠን ይችላል ወይም ደግሞ ቤት ሊገዛልን ይችላል ማለት ነው። ከዛ በተጨማሪ እንግዲህ ምን አይነት ጥቅማ ጥቅሞች አሉ ብለን ስናይ እንግዲህ ምን ሊኖር ይችላል እንግዲህ የተለያዩ ጥቅማ ጥቅሞች አሉ። ከነዛ ውስጥ እንግዲህ አንዱ ሊሆን ይችላል ማለት ነው። ስለዚህ ምን አይነት ጥቅማ ጥቅሞች አሉ? እንደሚለው ጥያቄ እንግዲህ ብዙ አይነት ጥቅማ ጥቅሞች አሉ የመጓጓዣ ጥቅማ ጥቅሞች የቤት ኪራይ ጥቅማ ጥቅም የማይሆን ቦታ ወይም ደግሞ ሩቅ ቦታ በመሄድ ጥቅማ